እሺ ከምንም በፊት እንግዲህ ሰላመ እግዚአብሔር ወሳኝ ነገር ነውና ሰላም እንዴት አደራችሁ እያልኩኝ ቃለ መጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ የመልስ ትንታኔ የምሰጥ ይሆናል ወደ ቃለ መጠየቃችን እንሄዳለን። የአየር ሁኔታ ይላል እንግዲህ የአየር ሁኔታ ማለት ምን ማለት ነው? የአየር ሁኔታ ስንል ምን ምን ነገሮችን ታሳቢ ማድረግ ተገቢ ነው? በሚሉና በሌሎችም እንግዲህ ርዕሰ ጉዳዮች ላይ በአጭር በይቺ በአምስት ደቂቃ ውስጥ የራሴን ማብራሪያ እሰጣለሁ ወደ ማብራሪያው እንሄዳለን። እንግዲህ የአየር ሁኔታ ሲባል ምንድነው በአንድ አካባቢ ላይ ለተወሰነ ጊዜ የሚታይ ወይም ደግሞ የሚከሰት የአየር ፀባይ ማለት ነው። የአየር ሁኔታ እንግዲህ የአየር ሁኔታ ስንል አንድም ከፀሀይ የሙቀት መጠን አንፃር እንግዲህ በጣም ሞቃት ነው ወይም በጣም ቀዝቃዛ ነው ወይም ሞቃትም ቀዝቃዛም ያልሆነ ነው በማለት እንገልፃለን ማለት ነው። እንግዲህ የአየር ሁኔታ ስንል የፀሀይ የሙቀት መጠንን በ በአንድ በሆነ አካባቢ ለተወሰነ ጊዜ ያለውን የሚያሳይ ይሆናል ማለት ነው። ምክንያቱም ጊዜው በተለያየ ቁጥር እንግዲህ የአየር ሁኔታውም አብሮ በዚያው ልክ ስለሚለያይ ማለት ነው። ለምሳሌ አንድ አካባቢ ላይ ብቻ አካባቢ ሳንቀይር አንድ አካባቢ ላይ ብቻ በመሆን እንግዲህ ጠዋት ላይ እንደዚሁም ቀትር ላይ እና ማታ ጊዜ ወይም ሌሊት ላይ የሚኖረው የአየር ፀባይ ወይም የአየር ሁኔታ በፍጹም ፍጹም ስለሚለያይ ማለት ነው። ስለዚህ የአየር ሁኔታን እንግዲህ ስናወራ ወይም ስንነጋገር ማለት ነው። በዋናነት ታሳቢ የምናደርገው ጊዜውን ነው ያ ማለት ጊዜው ልክ በተለያየ ቁጥር የአየር ሁኔታውም በዚያው ልክ አብሮ ስለሚለያይ ማለት ነው። አንድ የአየር ፀባይ ስንል እንግዲህ በዋናነት ማለት ነው በአንድ በተወሰነ አካባቢ ለተወሰነ በተወሰነ ጊዜ የሚታይ ወይም ደግሞ የሚከሰት የአየር ፀባይ ማት ነው። እንግዲህ የአየር ፀባይ ስንል ምናልባትም ከፀሀይ ሙቀት መጠን አንፃር ሊሆን ይችላል ከነፋስ አቅጣጫ ሊሆን ይችላል ወይም ደግሞ የነፋስን ፍጥናቱን እንደዚሁም አቅጣጫውን የደመና ሽፋኑን እንደዚሁም የዝናብ ሁኔታውን ዝናባማ ነው ወይም ደረቅ ነው ወይም ደግሞ እንግዲህ እንደ ሁኔታው ያለውን ነገር ለመናገር ስለሚያስችል ማለት ነው። እና እንግዲህ ምንድነው ከብዙ አይነት አንግል ነው የምንመለከተው ማለት ነው። ከየአየር ፀባይ ሲባል ወይም የአየር ሁኔታ ሲባል ብዙ ነገሮችን ነው እንድናስብ የሚያደርገን ያ ማለት እንግዲህ እኔ አሁን ለምሳሌ እኔ ባለሁበት አካባቢ የ በዚች ሰዓት ማለት ነው። ምናልባትም እንግዲህ ትንሽ ረፈድ ካለ በኋላ ወደ ቀትር ደግሞ አሁን ካለው የአየር ፀባይ ፍጹም የተለየ ስለሚሆን ሁሌም ቢሆን የአየር ፀባይ ስንል በአንድ አካባቢ ለተወሰነ በተወሰነ ጊዜ ውስጥ ብቻ የሚታይ ወይም ደግሞ የሚከሰት የፀሀይ የሙቀት መጠን የንፋስ አቅጣጫና እንደዚሁም የ ፍጥነቱ እንደዚሁም ደግሞ የዝናብ መኖር ወይም አለመኖር እንደዚሁም የደመና ሽፋኑ የደመና ሽፋኑ ምን ይመስላል በሚለው ላይ ማለት ነው። በእነዚህ በዋናነት በእነዚህ ላይ ትኩረት ሰጥቶ ትንታኔ የሚሰጥ ሀሳብ ነው ትንታኔ ሊሰጥበት የሚችል ትልቅ የሆነ ርዕስ ነው ማለት ነው። ስለዚህ ምናልባት እንግዲህ የንፋስ አቅጣጫና ፍጥነት ስንል እንግዲህ አቅጣጫው ከየት ወዴት እየነፈሰ እንደሆነ እንደዚሁም ደግሞ አቅጣጫውን ካወቅን በኋላ ደግሞ በምን ያክል ፍጥነት እየፈጥኖ እየተጓዘ እንደሆነ ነፋሱ እንደዚሁም ደግሞ የሰማይ ሁኔታ ደመናማ ነው። ወይስ አይደለም በሚሉት ላይ እና ሌሎቹንም እንግዲህ በአንድ አካባቢ ላይ ሊታዩ የሚችሉ ከአየር ፀባይ ጋር በተያያዙ ያሉ ሁኔታዎችን እንግዲህ የምናብራራበት ወይም የምንገልጽበት ነው ማለት ነው። እንግዲህ በዋናነት የአየር ሁኔታ ፀባይን በአንድ አካባቢ ላይ የእንግዲህ ወይም ሙሉ ሀላፊነት ይዞ የሚሰራ ተቋም ለምሳሌ በኢትዮጵያ የኢትዮጵያ ሜትዮሮሎጂካል ኤጀንሲ የሚባል ተቋም አለ። እሱ ማለት ነው በየአካባቢው በየ በእያንዳንዱ ሰዓት እንዲኖር የሚችለውን የአየር ፀባይ እንግዲህ እየመዘገበ በመሳሪያ ታግዞ ማለት ነው እየመዘገበ ለዚያ ትንታኔ ወይም ደግሞ ማብራሪያ ቅድመ ሁኔታ ይሰጣል ማለት ነው። ማለትም ዝናብ ሊኖር ይችላል ወይም ላይኖር ይችላል እንደዚሁም ደግሞ ምናልባትም ነገ ከነገ ወዲያ ወይም ደግሞ ከቀጣዩ ወር ምን አይነት የአየር ፀባይ ሊኖረው እንደሚችል እንግዲህ በመሳሪያ ታግዘው እያነበቡ ለዚያ እንግዲህ ለማህበረሰቡ እውቅና ይሰጣሉ። ምክንያቱም ማህበረሰቡ ማለት ደግሞ እያንዳንዱ የስራው እንቅስቃሴ ማለት ነው በአየር ፀባይ ላይ መሰረት የጣለ ስለሆነ ማለት ነው። እኛ ሰዎች ስንባል እንግዲህ ሁሉ እንቅስቃሴያችን በአየር ፀባይ ሁኔታ ላይ ጥገኛ ሆነን ነው የምንቀሳቀስ። የአየር ፀባዩ ደግሞ ለእኛ የጥገኛ ሲሆን እኛ ግን በአየር ፀባይ ላይ ተጠግነ ማነት ጥገኛ ሆነን ስለምንቀሳቀስ የግዴታ አየር

እሺ አመሰግናለሁ እንግዲህ እንደተለመደው ሰላም እንድታደራችሁ በማለት የተከበረ የሰላምታ ድምፄን እያሰማሁኝ። በመቀጠል ቃለመጠይቁን በድምጽ አሰምቻለሁኝ አነብ እና ቃለመጠይቁ የመልስ ማብራሪያ ወይም ትንታኔ የምሰጥ ይሆናል። አሁን ወደ ቃለ መጠየቃችን። መናፈሻ ይላል እንግዲህ መናፈሻ ማለት ምን ማለት ነው? አንድ ሰው መናፈሻ በመሄድ የሚያገኘው ጠቀሜታ ምንድነው? ምን ጥቅም ያገኛል እና እንደዚሁም ደግሞ። አንድን ቦታ መናፈሻ ነው ሊያብለው የሚችል ምን ምን ነገሮችን ያካተተ ሲሆን ነው በሚሉ? የተለያዩ ርዕሰ ጉዳዮች ላይ የራሴን ማብራሪያ እሰጣለሁ ማለት ነው። አሁን ወደ ማብራሪያው እንሄዳለን። እንግዲህ መናፈሻ ማለት ራሱን የቻለ ሰፊ የሆነ ቦታና በአትክልት በተለያዩ የአትክልት አይነቶች እንደዚሁም በጣም በሚያምሩ ስዕላ ስዕላት ወይም ቅርጻ ቅርጽ ሊሆን ይችላል በውስጡ ሊያካትት ሊያካትት ይችላል እንደየሁኔታው ማለት ነው። በዋናነት ግን ምንድነው መናፈሻ ስንል ንጹህ አየር የሚገኝበት ሰፊ የሆነ ቦታ። እንደዚሁም ደግሞ የተለያዩ እንግዲህ ሀገር በቀል እጽዋት ሊሆን ይችላሉ ወይም ደግሞ እንግዲህ የተለያዩ እጽዋት ብቻ እንደ አጠቃላይ የተለያዩ እጽዋት። በተለይ ክብካቤ ያደጉበት ቦታ ነውና እንግዲህ በእጥር ታጥሮ ተከልሎ ማለት ነው። ራሱን የቻለ ጥበቃ ክፍል አለው። በዚህ የጥበቃ ክፍል ላይ እንግዲህ ወደዛ መናፈሻ ማለት ነው። የሚገባውን ሰው እንደዚሁ እንዳስፈላጅነቱ ትንንሽ ክፍያ ማለት የመግቢያ ክፍያ እየከፈለ ገብቶ። እንግዲህ ያንን ደስ የሚል የተፈጥሮ ተፈጥሮአዊ ቦታዎችን በማየት በመጎብኘት። ልዩ የሆነ የመንፈስ ደስታ ወይም እርካታ የምናገኝበት ልዩ ቦታ ነው ማለት ነው። እና ምንድነው ብዙ ጊዜ ሲጨንቀን ወይም ደግሞ በስራ ጫና ሊሆን ይችላል ወይም ደግሞ እንግዲህ በተለያዩ ነገሮች በሀሳብ ስንወጠር። እንግዲህ ወደ መናፈሻ ቦታ በመሄድ ራሳችንን አዝናንተን ከሁሉም ነገር ነፃ ሆነና እንግዲህ መንፈሳችንን አድርሰን ተመልሰን እንመጣለን ማለት ነው። እና መናፈሻ ሲባል ብዙ ጊዜ እንግዲህ ለእረፍት ወይም ደግሞ ለስፖርት ወይም ደግሞ ንጹህ አየር ለማግኘት ሲባል ማለት ነው። ወደዚህ ቅድም ወደገለጽኩት አይነት ቦታ ማለትም በተለያዩ የጽዋት አይነት እንስሳትም በውስጡ ይኖራሉ። እንደዚሁም ሰው ሰራሽ እና ተፈጥሮአዊ የሆኑ እንትኖቹ ምንድነው ፍጥረቶች ራሱ ይኖራሉ። እዚያ ውስጥ ለምሳሌ ሰው ሰራሽ ስል ሰው ሰራሽ ሀይቅ ሊኖር ይችላል። ተፈጥሮአዊ ስል ስል ደግሞ ምንድነው? ተፈጥሮአዊ የሆኑ የዱር እንስሳት ይኖራሉ እንደዚሁ ተላምዶ የሚኖሩ ማለት ነው። ወይም ደግሞ እንግዲህ የተለያዩ በጣም ለእይታ እይታ የሚስቡ አይነት ተፈጥሮአዊ የሆኑ ፊቸሮች ማለትም። መልካም ምድሮች እንደዚሁም ደግሞ የፏፏፏቴ ሊሆን ይችላል እንደነዚህ አይነት ነገሮች እንደ አጠቃላይ ብቻ ምንድነው ንጹህ አየር የሚገኝበት ሰፊ የሆነ ቦታ። ስርዓት ባለው መልኩ ንጽህናው እንዳይቆሽሽ የጽዳት አካላት ተቀጥረው ጽዳቱን የአጠቃላይ የግቢውን ጽዳት የሚቆጣጠሩ በንጽግና የሚጠበቅ የተከልሎ የተሰጠ ቦታ ነው ማለት ነው። እና ይሄ ቦታ ምንድነው? ብዙ ጊዜ ከተማዎች ለከተማዎች ውበት ወይም ደግሞ የውበት ገጽታ ይገነባል ተብሎ ስለሚታሰብ ብዙ ጊዜ እንግዲህ ከተሞች በሚገነቡበት አካባቢ ወይም ከተሞች ባሉበት አካባቢ እንደዚህ አይነት መናፈሻ። ያስፈልጋል ያ ማለት እንግዲህ ከተለያየ ከሩቅ ቦታ ከተለያየ ከሩቅ ቦታ የመጡት ሰዎች እንግዲህ አእምሯቸውን ዘና የሚያደርጉበት የሚዝናኑበት። ንጹህ አየር የሚያገኙበት እንደዚሁም እረፍት የሚያወስዱበት እንዲህ አይነት ልዩ የሆነ ቦታ ስለሚያስፈልጋቸው ብዙ ጊዜ ታላላቅ ከተማዎች ሲመሰረቱ። መናፈሻንም ታሳቢ በማድረግ የመናፈሻ ቦታም ታሳቢ ሆኖ ይሄ ዲዛይን ይወጣበታል ማለት ነው። ያ ማለት ምንድነው? ለከተማ ነዋሪዎች ለዚያ ከተማ ነዋሪዎችም ይሁን ወይም ደግሞ ከውጭ ለሚመጡ የቱሪስት መስብነት ስለሚያገለግል ማለት ነው። እንግዲህ ጤናማ የሆነ ያ ያ አካባቢ ለመፍጠር እጅግ በጣም ትልቅ አስተዋጽኦ ያደርጋል ማለት ነው። ስለዚህ። እዚያ ቦታ ሁላችንም ቢሆን ማለት ነው እንደ አይነት ቦታዎችን በማየት በመጎብኘት አእምሮአችንን ማስደሰት ወይም ደግሞ የመንፈስ እርካታ ማግኘት እንችላለን ማለት ነው። ምናልባትም እንግዲህ መናፈሻ ሲባል። ዝም ብሎ በነፃ ምናልባት ላይገባ ይችላል። ማለትም እንግዲህ ያን መናፈሻ የሚጠብቁ እንደዚሁም ደግሞ በተለያዩ እንግዲህ ሰብ እጽዋት አውዳሚ አካላት ግቢውን እንዳይቆሽሽ እንደዚሁም እንስሳቱ እንዳይሰደዱ። እንግዲህ ብዙ ነገር ያስፈልጋል። እና ለዚህ አክብካቤ የሚያደርጉ ሰዎች። ይኸው የግዴታ የወር ገቢ ስለሚያስፈልጋቸው ያን ወር ገቢ ደግሞ እንግዲህ ይሄንን ነገ ማነው የመናፈሻውን ለመጎብኘት ወይም ደግሞ ለመዝናናት። ከሚሄዱ ሰዎች ትንንሽ ሳንቲም እየተቆረጠ ስለሚሰጣቸው በዚህ ልክ እንግዲህ ወደ መናፈሻ ስነድ የተወሰነ ክፍያ ሊኖረው እንደሚችል በዚህ ልክ ታሳቢ ማድረግ ተገቢ ነው። ለምን የሚለውን ሀሳብ

እሺ አመሰግናለሁ። እንግዲህ ከምንም በፊት ሰላም እንዴት አደራችሁ በማለት የተከበረና ሰላም የተሞላበትን ሰላም እግዚአብሔር ለሁላችን እየተመኘሁኝ። ቃለ መጠይቁን በድምጽ አሰምቼ አነብና ለቃለመጠይቁ ማብራሪያ የምሰጥ ይሆናል ማለት ነው ቃለመጠይቁ ምንድነው የሚለው? አሳ ይላል እንግዲህ። አሳ ስንል ምን ማለታችን ነው? አሳስ ከሌሎቹ እንስሳት በምን ይለያል? አሳ መኖሪያው የት ነው ይሄ በሚሉና ሌሎችንም እንግዲህ። በቃ እዚህ ጋር በተያያዙ ያሉ ሀሳቦችን እያነሳሁ በእነሱ ላይ። ጥልቅ የሆነ ማብራሪያ የምንሰጥ ይሆናል ወደ ማብራሪያችን እንዳለን። እንግዲህ አሳ እንደሌሎቹ እንስሳት ራሱን የቻለ መኖሪያ ቦታ አለው። አሳ ስንል ፍጥረት ነው ይሄ ፍጥረት ደግሞ። ራሱን የቻለ መኖሪያ ቦታ አለው መኖሪያ ቦታውም ውሃ ውስጥ ነው ከውሃ ከወጣ ህይወት የለውም። አሳ ያለ ውሃ ምንም ህይወት የለውምና። አሳ እንግዲህ የሚኖረው ማለት ነው ሙሉ ህይወቱ። ከምን ጋር በተያያዘ ነው ማለት ነው? ከውሃማ አካላት ጋራ ጥብቅ የሆነ ቁርኝት በመፍጠር ውሃ ውስጥ ነው መኖር የሚችለው ከእኳ ከወጣ ወዲያውኑ ህይወቱ ያልፋል ማለት ነው። እና እንግዲህ አሳ የባህር ውስጥ እንስሳ ሲሆን እንግዲህ አሳ ደግሞ በዋናነት ለሰው ልጅ የምግብ በምግብነት ያገለግላል ማለት ነው። ማለትም አሳን እንግዲህ አሳ አጥማጆች አሉ። ከባህር ውስጥ አሳን እየነጠቁ የራሱን የቻለ ሳይንስ አለው። እንግዲህ አሳን እንዴት አድርገው ከባህር ውስጥ ነጥቀው እንደሚያወጡት? ዞሮ ዞሮ በየትኛውም መንገድ አሳን ከባህር ውስጥ ነጥቀው ያወጡት ከዛ በኋላ ምንድነው እንደየትኛውም አይነት እንስሳ ማለት ነው? ስጋው ለምግብነት በጣም ጣፋጭ ሆነና በአለም አቀፍ ደረጃ ማለት ነው ተፈላጊነት አለው። የአሳ ምግብ ያሳ ስጋ ማለት ነው። እና ብዙ ጊዜ እንግዲህ አሳ አሳ ጥብስ ይባላል እንግዲህ። አሳ በለው በለው አሳ ዳር ነው። ውሃ ዳር ነው ቤቴ አሳ በለው በለው አሳ በለው በለው ደንዬን አንሳ በለው። እኮ አዳር ነው ቤቴ አሳ በላሻለሁ ዶሮ መረቅማት ወዴት አባቴ ይባላል እንግዲህ ዶሮ መረቅና እሳ የሚባሉት ሁለቱም ተመጣጣኝ የሆነ እንግዲህ የመጣፈጥ ደረጃ ያላቸው እና በጣም ውድ ተፈላጊ ምግብ አይነቶች እንደሆኑ ለመግለጽ ነው። አሳ ብለው ብለው አሳ ውሃ ዳር ነው ቤቴ። አሳ በላሽ አለው ደሮ መርቅማ ተወዴት አባቴ። በማለት እንግዲህ በስነ ቃላት እንግዲህ በዘፈን መልኩ ማለት ነው። ያሳን ጥቅም እና እንዲሁ ወጡ ምን ያህል እንደሚጣፍጥና እንደዚሁም ደግሞ መኖሪያው የት እንደሆነ ለመግለጽ ተብሎ የተነገረ ሀሳብ ነው ማለት ነው። እና እንግዲህ ሀሳ በዋናነት ውሃ ውስጥ የሚኖርና እንደዚሁም ደግሞ የሚተነፍሰውም ስንጥብ በሚባለው የሰውነት ክፍሉ ስለሆነ ኦክስጅንን እንግዲህ ከውሃ እያጣራ በስንጥቡ አማካኝነት ይተነፍሳል ማለት ነው። እንደሌሎቹ ፍጥረታት ሳምባ ያለው ስለሆነ ማለት ነው። ከውሃ ውስጥ ከወጣ ግን ምናልባት ለሶስት ደቂቃ ለሁለት ደቂቃ ሊቆይ ይችላል እንጂ ከዚያ ውጪ ህይወት አይኖረውም ይሞታል ወዲያውኑ ነው የሚሞት። እና አሳ እንግዲህ በዋናነት ምንድነው ልዩ የሆነ ጣዕምና ያለው? ወጥ ለመስራት የሚያገለግል በመሆኑ እንደው ምናልባት ትላልቅ ሆቴሎች ላይ ማለት ነው። አሳን የማግኘት እድሉ ቢገጥማችሁ አሳ ወጥ በመብላት እንግዲህ በጣም ገንቢ ከመሆኑ አንፃር ማለት ነው አሳ ወጥ በመጠቀም። የራሳችሁን ጤንነት አስጠብቁ አስከብሩ ጤንነታቸውን ተከባከቡ እላለሁ። በዚህ አጋጣሚና በተለይ አሳ የሚያረቡ ሰዎች ማለት ነው። ምንድነው በጣም ጡንቻማ ናቸው ማለትም እንግዲህ አሳ በተደጋጋሚ በተደጋጋሚ ስለሚመገቡ ነው መሰለኝ። ጉልበታቸው ጠንካራ ናቸው እጃቸው ጠንካራ ነው። ነገር ግን ከዚህ በተለየ ምንድነው እጃቸው ይሸታል ያ ማለት ምንድነው? ልብሳቸው እጃቸው ሁሉ የሆነ ሽታ አለው። ያ ማለት ምንድነው? ስንል ግን አሳን ሲያጠምዱ እንግዲህ አሳ ትንሽ በባህር ውስጥ እስከሚኖር ድረስ የተለያዩ ነገሮችን እዚህ ውሃ ውስጥ ያሉ አካላትን እየተመገበ ስለሚኖር የሆነ የሽታ ለየት ያለ ሽታ አለው እና ያንን ከእሱ ጋር የባላቸው ቅርርብ ወይም ደግሞ ግንኙነት ማለት ነው። ያ ሰውን እንግዲህ የተለያየ ስንጥቦቹን ማለት ነው። አሳ አጥማጮች ብዙ ጊዜ ለየት ያለ ሽታ አላቸው። ዞሮ በዚህ ልክ ነው። እንግዲህ ሀሳብ የሚባለው ምን ያክል? በንጽህና ከተያዘ ምን ያህል ጥሩ እንደሆነ እንደዚሁም ደግሞ ሳይታጠብ ገና በንጽህና ሳይታጠብ ሁሉን ነገር ጽድት ብሎ የሚወድቀው ነገር ሁሉ ሳይወድቅ ከሆነ ግን? አሳ በዜው ልክ ደግሞ ትንሽ አስቀያሚ ነው ማለት ነው። እና አሳን እንግዲህ ሁላችንም ብንሆን ማለት ነው። ትናንሽ ኩሬ በየቤታችን እየሰራን እንኳን እያጠራቀምን ማለት ነው አሳን በቀላሉ ግቢያችን ውስጥ ራሱ ማራባት እንችላለን ማለት ነው። ብዙ ጊዜ እንግዲህ አንሳ ሞቃታማ የሆነ አካባቢ እዚያ አካባቢ ላይ ባለው ኩሬ ብዙ ጊዜ ምቾት ይሰጣቸዋል። እና ሙቀት አካባቢ ይኸው ለነሱ ምቹ የሆነ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለእግዚአብሔር ትልቅ ዋጋ አለውና። ሰላም እንዴት አደራችሁ በማለት። እኔ በጣም ደህና ነኝ እግዚአብሔር ይመስገን ብዬ የተከበረ ሰላምታ ድምፄን ካሰማሁ በኋላ። ቃለመጠይቁን እንግዲህ እንደሚከተለው አነብና ለቃለመጠይቁ የመልስ ማብራሪያ እሰጣለሁ ወደ ቃል መጠየቃችን እንሀዳለን። ዘይት ይላል እንግዲህ ዘይት ማለት ምን ማለት ነው? ዘይትስ ምን አይነት አገልግሎት ለሰው ልጅ ይሰጣል? በሚልና ሌሎችንም ርዕሰ ጉዳዮች እያነሳው ማለት ነው። በእነሱ ላይ እንግዲህ ማብራሪያ ወይም ደግሞ የመልስ ትንታኔ እሰጣለሁ። ወደ ማብራሪያው እንግዲህ ዘይት ስንል ፈሳሽ ነገር ነው። ይህ ፈሳሽ ነገር ደግሞ በዋናነት እንግዲህ ከየት ይመጣል ከየት ይዘጋጃል? ለሚሉት ጥያቄዎችም እንደዚሁ እንግዲህ የተለያዩ የአዝርዕት አይነቶች አሉ የፍራፍሬዎች ማለት ነው። እነሱም ፍራፍሬዎች በፋብሪካ ውስጥ ማለት ነው በመጭመቅ ዘይታቸውን ጨምቆ በማውጣት ይሄ ፈሳሹ ክፍል የተለያየ ለምሳሌ እንደ ኑክ እንደ አኩሪዓተር እና ሌሎችም እንደተልባ ጉሎ የሚባሉ አይነት ነገሮች አሉ። ዝሮ ዘይት እንግዲህ ተነሱ የፍራፍሬ አይነቶች ተጨምቆ የሚወጣ ፈሳሽ ነው ማለት ነው። እና ብዙ ጊዜ ከውሃ ጋር ስንቀላቅሎ አይዋሃድም። ከውሃ ጋር ምንም ፈሳሽ ቢሆንም እንኳን ከውሃ ጋር ስንቀላቅለው ውህደት አይፈጥርም። ያ ማለት በስሪቱ እንግዲህ ውሃ እና እሱ ፍጹም የተለያዩ ናቸው ማለት ነው። በደነስቲያቸው ስለዚህ ምን ይሆናል ማለት ነው ዘይቱ ከላይ ከውሃው በላይ ይንሳፈፋል ያ ማለት ምን ማለት ነው? በደንሲቲው ከውሃ ይልቅ ዘይት ትንሽ ነው ዴንሲቲው ማለት ነው። ስለዚህ ዘይት ስንል በዋናነት እንግዲህ ከእነዚህ ከተለያዩ አይነት የፍራፍሬ አይነቶች እና እንደዚሁም ደግሞ ከእንስሳት አጽም ሊሆን ይችላል ዘይትን ጨምቆ ማውጣት ይቻላል ማለት ነው። ስለዚህ የዘይት ምናልባትም አንዳንዴም እንግዲህ ለመግብነት ይውላል ለመግብነት የሚውለው ለምግብነት ይውላል። ለመብራት ሀይል አገልግሎት እንደዚሁ እንጠቀመዋለን። እንደዚሁም ደግሞ ዘይት ስንል የተፈጥሮ ዘይት አለ ምናልባት ያ የተፈጥሮ ዘይት እንግዲህ መኪናን ለማሽከርከር የምንጠቀምበት ይሆናል ነዳጅ ይሆናል ማለት ነው። እና ዘይት ሲባል እንደው በአጠቃላይ የህንን ማለት የምንመገበውን ብቻ ሳይሆን ሌሎቹም እንግዲህ ለተሽከርካሪዎች የሚያገለግለው ነዳጅ ራሱ ምንድነው የሚባለው ዘይት ይባላል ማለት ነው። እና ዘይት ሲባል በዚህ ልክ ሁሉንም ታሳቢ ማድረግ ተገቢ ነው ብዬ ስለማስብ ነው። እንግዲህ ይሄንን ለመግለጽ አስፈጊ ሆኖ የታየኝ ወይም የታዘብኩት እና እንግዲህ ይህንን ዘይት ማለት ደግሞ ለሰው ልጅ እንግዲህ አንድም በምግብነት ሁለትም ደግሞ የተለያዩ ነገሮችን ለማለስለስ ለምሳሌ እንስሳት ቆዳ ላይ ይሄንን ስንቀበው ቆዳቸው ምን ይሆናል ማለት ነው በጣም ይለሰልሳል። ወይም ደግሞ ይሄንን ዘይት እኛ ለምሳሌ ቁስል ስንቆስል ቁስላችን ላይ ስናደርገው ቁስላችን በጣም ይለሰልሳል። እንደዚሁም ደግሞ ለፀጉር ቅባትነትም ያገለግላል ማለት ነው። እንደ ፀጉር ቅባት ራሱ በቃ ትልቅ አስተዋጽኦ ያደርጋል ማለት ነው። ፀጉራችንን እንዲያድግ ጤናማ እንዲሆን ንጹህ እንዲሆን በቃ በዚህ መልኩ ዘይት እንግዲህ ልዩ ልዩ ሙያ አለው ማለት ነው። ቤት ውስጥም እንደዚሁም ከቤት ውጭ ባሉ ለምሳሌ ቁልፋችን ቁልፉ ተቆልፎ አልከፈት ቢለን ምንድነው ዘይት እንግዲህ የዘይት ፈሳሽ በቁልፍ ጋን ውስጥ አስገብተን ስናንቀሳቅሰው በቀላሉ ምን ይሆናል ማለት ነው ይከፈትልናል። እና ዘይት እንግዲህ ልዩ ልዩ አገልግሎቶችን የሚሰጥ ፈሳሽ እና እንደዚሁም ለስላሳ የሆነ ፈሳሽ አይነት ነገር ነው ማለት ነው። እና ለመግብነት ይውላል መኪኖችን ለማሽከርከር እንጠቀምበታለን። እንደዚሁም ደግሞ የስነ ውበት ማስዋቢያ ወይም ደግሞ የውበት ማስዋቢያ አንዱ ንጥረ ነገር ነው ማለት እንችላለን። ያ ማለት ምንድነው? ፀጉራችንን ሊሆን ይችላል የተለያዩ የሰውነት ቆዳችንን ሊሆን ይችላል ዘይት በመቀባት ቆዳችን እንዲለሰልስ እናደርገዋለን ማለት ነው። ለምሳሌ ቁስሉ እግሩ ላይ ቁስል የሆነበት ወይም ደግሞ እግሩ በጣም እንግዲህ ቆደው በጣም ደረቅ የሆነበት ሰው ቆደውን ለማለስለስ የግዴታ እንደዚህ አይነት ቅባት ይቀበዋል ማለት ነው። ስለዚህ በቀላሉ ቆዳው እንዲለሰልስ ያደርጋል ማለት ነውና ዘይት። በዋናነት እንግዲህ ከእነዚህ ከተለያዩ የእጽዋት አይነቶች ከኑጉ አኩሪዓተር ተልባ ሱፍ እና ሌሎችም የተለያዩ የአዝርእት አይነቶች ፍራፍሬዎች አሉ ከእነዚህ ፍራፍሬዎች እንግዲህ በኢንዱስትሪ ውስጥ ተጨምቆ የሚወጣ ፈሳሽ ነው ማለት ነው። እና ምናልባት እንግዲህ ከኑጉ ከአኩሪዓተር ከሱፍ የሚጨመቅ የዘይት አይነት ወይም ፈሳሽ ማለት ነው። በዋናነት እንግዲህ ምግብን ለማጣፈጥ በምግብነት አገልግሎት ይውላል ማለት ነው። ሌሎቹ ለምሳሌ ከዛጎል ወይም ደግሞ የጫቅማ ነው የምንለው በእኛ አካባቢ ጉሎ ይባላል። ጉሎ ወይም ጫቅማ ነው የምንለው ከሱ የሚዘጋጀው ዘይት ደግሞ ምንድነው በዋናነት ለእምነታችን መብራት ጧፍ ለማብራት ይሆናል ማለት ነው። እና

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላማዊ እግዚአብሔር ለሁላችን በጣም አስፈላጊ ነውና ማለትም ይሄንን ስራ እንኳን ለመስራት ራሱ ሰላም በመሆናችን ሰላም። ወጥን በመግባታችን ነውና ሰላም ለሁላችን ይሁን እያልኩኝ መልካም ምኞቴን በዚህ ልክ እየገለጽኩ ማለት ነው። ቃለመጠይቁን በድምጽ አሰምቼ አነብና ለቃለመጠይቁ የመልስ ትንታኔ የምሰጥ ይሆናል። ወደ ቃለመጠይቃችን። ቅዳሜ ይላን እንግዲህ ቅዳሜ ስንል ምን ማለታችን ነው? ቅዳሜ ቅዳሜ ቅዳሜ እስከሌሎቹ እለታት በምን ይለያል እንደዚሁም ደግሞ። ቅዳሜ ቅዳሜ ብዙ የሰው ልጅ ማለት ነው የሚሰራቸው ስራዎቹ ምንም ናቸው በሚሉና። እንግዲህ ከቅዳሜ ጋር በተያያዙ የተለያዩ ሀሳቦችን እያነሳሁኝ በእነሱ ላይ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ማብራሪያችን እንሄዳለን። እንግዲህ ቅዳሜ ከሰባቱ እለታት አንዱ እለት ነው ማለት ነው ማለትም። ቅዳሜ ማለት በአርብና በእሁድ መካከል የሚገኝ። አንድ እለት ነው ማለት ነው ይህ እለትም እንደሌሎች ሁለታት 24 ሰዓትን። የ24 ሰዓት የጊዜ ርዝማኒ ያለው በመሆኑ። ቅዳሜ እንግዲህ እንደ እኛ አካባቢ ማለት ነው እንደ በሀገር አቀፍ ደረጃ ምንድነው? በዓል ነው በዓል ማለት ማንም የመንግስት ሰራተኛ። እረፍት የሚያገኝበት ወይም ደግሞ እረፍት ሲባል ከመደበኛ የሆነ የስራ ቦታው ላይ እንዲገኝ የማይገደድበት እለት ነው ማለት ነው። ያ ማለት። በቃ ከሳምንት እሁድና ቅዳሜን እረፍት የሚደረግበት ነው። ማንም የመንግስት ሰራተኛ ምናልባት የግል ሰራተኛም ቢሆን እንደአስፈላጊነቱ የእረፍት ሊያደርግ ይችላል። እንግዲህ ምናልባት የጉልበት ስራ የሚሰራ ከሆነ ቅዳሜና እሁድ የስራ የለም። በነጋዴ ከሆነ ደግሞ በዋናነት እንግዲህ ስራውን የሚሰራው ቅዳሜ ቅዳሜ ነው ማለት ነው። እና ቅዳሜ እንግዲህ ከሌሎቹ እለታት ለየት የሚያደርገው ምንድነው? ሁሉም ሰው ማለት ይቻላል እንግዲህ አርሶ አደሩም ያመረተውን ምርት ነጋዴውም ለንግድ ያመጣውን እቃ የሚሸጥበት የሚለዋወጥበት ብዙ ጊዜ በየትኛውም አካባቢ ማለት ነው። ቅዳሜ ቅዳሜ ይሆናል ማለት ነው። እና ቅዳሜ እንግዲህ የገበያ ቀን ነው ማለት ነው። በአጭሩቅዳሜ ስንል። ለሁላችንም ቢሆን ለአምራቹም ለሸማቹም እንደዚሁም ለነጋዴውም ምንድነው ማለት ነው የገበያ ቀኑ ነው ማለት ነው። ልዩ የሆነ የገበያ ቀን ነው። እንደኛ አካባቢ ምናልባት አንዳንድ አካባቢዎች ሁሉም እለታት የገበያ ቀን ሊሆኑ ይችላሉ። በዋናነት ግን እኛ አካባቢ። ሻጭና አምራችና ሸማች ሁሉም እንግዲህ በአይነትና በመጠንም ሰፋ ባለ መልኩ ገበያ ላይ እንግዲህ ሰው ሊገናኝ የሚችለው መቼ መቼ ነው ማለት ነው? ከሳምንት አንድ ቀን ቅዳሜ ቅዳሜ ይሆናል ማለት ነው። እና ቅዳሜ እንግዲህ ከሌሎቹ እለታት በተለየ መልኩ የገበያ ቀን ሆና በመዋል በዚህ መልኩ ትታወቃለች። ወይም ደግሞ በዚህ መልክ እንግዲህ የገበያ ቀን በመሆን ትታወቃለች ማለት ነው። ስለዚህ ብዙዎቻችንም ቢሆን እንግዲህ ከመደበኛ የስራ የስራ ቦታችን ወይም ደግሞ ከመንግስት ስራ እረፍት የምናገኘው ቅዳሜ እና እሁድ ብቻ በመሆኑ ቅዳሜ ቅዳሜ እንግዲህ ለቤታችን ፍጆታ የሚያስፈልጉ የተለያዩ የቤት እቃዎችን ሊሆን ይችላል። ወይም ደግሞ የተለያዩ አስቤዛዎችን ለምግብ አገልግሎት የሚውሉ ህሎችን ሊሆን ይችላል። ብቻ ግን እንደ አጠቃላይ ከገበያ ላይ ልንገዛቸው የምንችላቸውን የትኛውንም አይነት የቤት ውስጥ መገልገያ እቃዎችንም ልብሶቻችንም የግል ልብሶቻችንን ጫማ ልብስ ጃኬት ኮት ሁሉንም ነገር አካቶ ማለት ነው። ገበያ በመሄድ እንግዲህ ልብሶቻችን ልንገዛ የምንችለው መቼ ነው ማለት ነው? በዋናነት ቅዳሜ ቅዳሜ ይሆናል። ማለት ነው ስለዚህ ቅዳሜ ቅዳሜ አንድም የምርት አቅርቦት ከግብርናው ዘርፍም ቢሆን ወይም ደግሞ ከንግዱ ዘርፍም ቢሆን የገበያ አቅርቦቱ የተሟላ ሊሆን የሚችለው ቅዳሜ ቅዳሜ ስለሆነ ማለት ነው። በዚህው ልክ ደግሞ እንግዲህ ይህንን ተጠቃሚው አካል ደግሞ ወደ ገበያ በብዛት የሚሄደውን ቅዳሜ ቅዳሜ ነውና ዋና የገበያ ቀን ሆናም የምትታወቀዋ ቅዳሜ ናት ማለት ነው። እና ቅዳሜ እንግዲህ ለወልዳችንም ቢሆን በጣም ሲበዛ በስራ ተጨናንቀን የምንውልበት ነው። በግልድ ስራ በመንግስት ስራ አይደለም። ምናልባት ነጋዴዎቹ። ስለዚህ ብዙዎቻችንም ቢሆን እንግዲህ ከመደበኛ የስራ የስራ ቦታችን ወይም ደግሞ ከመንግስት ስራ እረፍት የምናገኘው ቅዳሜና እሁድ። ብቻ በመሆኑ። ቅዳሜ ቅዳሜ እንግዲህ ለቤታችን ፍጆታ የሚያስፈልጉ እንደዚሁም የመንግስት ሰራተኛ ደግሞ የሆነ አካል ደግሞ ምንድነው የሚያስፈልጉትን ነገር ከገበያ የሚገዛበት እለተ ቅዳሜ ላይ ይሆናል ማለት ነው። ከሳምንት አንዳንድ ቀን ማለት ነው። ስለዚህ ቅዳሜ ተሌሎቹ ተሰባቱ እለታት ሁሉ በተለየ የገበያ ቀን በመሆን በመለው አለም ማለት ይቻላል። በተለይ በታዳጊ ሀገሮች ላይ ቅዳሜ ቅዳሜ የስራ ቀ የገበያ ቀን ይሆናል የሚል መልስ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም እግዚአብሔር ለሁላችንም አስፈላጊ ነውና ይህን ድምጽ ለምትከታተሉ ሁሉ ሰላም እንዴት አደራችሁ እያልኩኝ መልካም ምኞቴን እየገለጽኩ ማለት ነው። ከዚህ በማስቀጠል ቃለመጠይቁን በድምጽ አሰምቼ አነብና ለቃለመጠይቁ የመልስ ትንታኔ ወይም ማብራሪያ እሰጣለሁ አሁን ወደ ቃል መጠይቁ ሄዳለሁ ማለት ነው። ውሃ ይላል። እንግዲህ ውሃ ስንል ምንድነው በአእምሮአችን የሚመጣው ነገር አንድም የሰውነት ክፍላችን ስድሳ አምስት ፐርሰንት። ከስድሳ አምስት ፐርሰንት ያላነሰው የሰውነት ክፍላችን ከውሃ የተገነባ መሆኑን እናናስታውሳለን እንደዚሁም ደግሞ አለማችን ምድር ማለት ነው። እንግዲህ ሰባ አምስት ፐርሰንት የሚሆነው የአለማችን የምድር ምድር የተሸፈነችው በውሃማ አካላት ነው ማለት ነውና እንግዲህ ውሃ ስንል ይህንን ነገር በአእምሮአችን መምጣት ግድ ይላል ማለት ነው። የሚለውን ቃል ስናስታውስና ለምሳሌ እንግዲህ ውሃ ስንል በዋናነት ምንድነው? ጣዕም ወይም ሽታ ወይም ደግሞ ቀለም የሌለው ፈሳሽ ነገር ነው ማለት ነው። ስለዚህ እንግዲህ ማንኛውም ህይወት ያለው ነገር እጽዋትን እንስሳትን ሁሉንም አካትቶ ማለት ነው። ምንድነው ያለ ውሃ ህይወት የላቸውም። ስለዚህ የእያንዳንዳችን ህይወት ያላችሁ ያለን ነገሮች ሁሉ ማለት ነው ሰውና እንስሳት እጽዋትን ጭምር አካቶ ማለት ነው። ህይወታችን የተመሰረተው በውሃ ላይ ነው ማለት ነው። ስለዚህ ውሃ ምን ያክል ለአንድ ሰው ወይም ደግሞ ለእንስሳት ወይም ለእጽዋት ምን ያክል አስፈላጊ እንደሆነ ከዚህ ከሀሳብ ላይ እንግዲህ በቀላሉ መረዳት ይቻላል ማለት ነው። እና ውሃ በዚህ ልክ እንግዲህ ህይወት ላላቸው ነገሮች ሁሉ ወሳኝና አስፈላጊ የሆነ ንጥረ ነገር እንደሆነ በዚሁ መረዳት እንችላለን። እና ውሃ እንግዲህ ከሁለት ሃይድሮጅን አተም እና ከአንድ የኦክስጅን አተም በኬሚስትሪ ህግ ማለት ነው የተገነባ ወይም ደግሞ የተዋሃደ ፈሳሽ ውሕድ ነው ማለት ነው። እና ይህን እንኳን ማለት ነው እንግዲህ ቀን በቀን በመጠጣት አንድም ጤንነታችንን እናስጠብቅ ሁለቱም ደግሞ የውሃ ጥማታችንን ማርካት ተገቢ ነው። ብዬ በዚህ አጋጣሚ እንግዲህ ሁላችንም ብንሆን ማለት ነው ውሃ ለሰውነታችን እጅግ በጣም ሲበዛ አስፈላጊ በመሆኑ ቅድም እንደገለጽኩትኝ ስድሳ አምስት ፐርሰንት የሚሆነው የሰውነት ክፍላችን እንግዲህ ስሪቱ ወይም ደግሞ የተገነባው ከውሃ ነው ካልነ። እንግዲህ የውሃ ውሃ ከፍተኛ ፐርሰንት የሚሆነውን የሚሸፍን በመሆኑ የውሃ ፍላጎታችንም እንደዚሁ በየሰአቱ በየደቂቃው ከፍተኛ እንደሚሆን በቀላሉ መረዳት ይቻላል ማለት ነው። ስለዚህ የተለያዩ የሰውነት ክፍሎቻችን ትክክለኛ ስራቸውን እንዲሰሩ አንድ ሰው ቢያንስ በቀን ማለት ነው ሁለት ሊትር ውሃ መጠጣት መቻል አለበት ይሄ ማለት ደግሞ ምንድነው? አንድም የተለያዩ የሰውነት ክፍል ውስጥ ያሉ የሰውነት ክፍሎቻችን በውሃ አማካኝነት እየታጠቡ ንጹህ ይሆኑና ስራቸውን ደግሞ በትክክልና በተቀላጠፈ ሁኔታ ስራቸውን እንዲሰሩ ስለሚያግዝ። ሁለቱም ደግሞ የውሃ የተለያየ ሰውነት ክፍላችን የውሃ ፍጆታ ስለሚያስፈልገው የውሃን ፍጆታ ለመጠቀም የግዴታ ውሃ ማግኘት ስለሚፈልግ ውሃ ስለሚያስፈልገው ውሃን ለዚህ አስፈላጊ ለሆነ ነገር። ውሃን መጠጣት ስላለብን። ኩላሊት አሁን ኩላሊት አንዱ የሰውነት ክፍላችን ነው ይሄ የሰውነት ክፍላችን ነገሮችን እያጣራ የሚጠቅመውን ያሳልፋል የማይጠቅመውን ደግሞ ተመላሽ እያደረገ በሽንትና በሰገራ መልክ እንዲወጣ እንግዲህ ትልቅ አስተዋጽኦ የሚያደርግ የሰውነት ክፍላችን ነው ማለት ነው። እና ይሄ ኩላሊት በተለያዩ በሽታዎች እንዳይጠቃ እንግዲህ በየደቂቃው ውሃ እየጠጣን በየሰአቱ ውሃ በመውሰድ ኩላሊታችን ንጹህ እንዲሆንና እንደዚሁም ደግሞ አስፈላጊ ከእሱ የሚጠበቀውን ስራ እንዲሰራ እንግዲህ በዚህ ልክ ለውሃ ለኩላሊት ማለት ነው። ለኩላሊት የስራ አገልግሎት የተፋጠነና እንደዚሁም የተቀላጠፈ ሆኖ ኩላሊት ስራውን እንዲሰራ ማለት ነው። ውሃ በየሰአቱ ያስፈልገዋልና ውሃ በመጠጣት የኩላሊት የኩላሊታችንን ጤንነት እንጠብቅ እናስጠብቅ እላለሁ በዚህ አጋጣሚ ማለት ነው። ከዚህም በተጨማሪ ደግሞ እንግዲህ የተለያዩ የሰውነት ክፍሎቻችን የውሃ ድርቀት በሽታ እንዳንጠቃ ማለትም የቆዳ ድርቀት ህመም እንዳይዘን እንግዲህ በይ እንደ አስፈላጊነቱ በየሰአቱ። እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም እግዚአብሔር ለሁላችንም አስፈላጊ ነውና። ከውስጥ ከሰውነታችን ውስጥ ያለ ቆሻሻ ልቅልቅ አድርጎ ጽድት አድርጎ በሽንት መልክ ሊሆን ይችላል ወይም ደግሞ በቆሻሻ መልክ ሊሆን ይችላል ያለው ቆሻሻ ሁሉ ታጥቦ እንዲወጣ ስለሚያደርግ ይህን ያህል ጠቀሜታ ያለው በመሆኑ ውሃ ማለት ነው። ውሃን በየሰአቱ እየተጠቀምን የሰውነት የተለያዩ የሰውነት ክፍሎቻችን ንጽህናቸው የተጠበቀ እንዲሆን እናድርግ እላለሁ። ሰዓት ስላለቀብኝ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላመ እግዚአብሔር ለሁላችንም አስፈላጊ ነውና። ሰላም እንዴት አደራችሁ በማለት የተከበረ የሰላምታ ድምፄን አሰማለሁ ማለት ነው። ከዚህም በማስቀጠል ቃለመጠይቁን በድምጽ አሰምቼ አነብና ለቃለመጠይቁ የመልስ ማብራሪያ የምንሰጥ ይሆናል። ወደ ቃለመጠይቃችን መጠየቃችን እንሄዳለን። ማዳመጥ ይላል እንግዲህ ማዳመጥ እና ምናልባት ማዳመጥ እና መስማት ሁለቱ ቃላት ፍጹም የተለያዩ ናቸው። ማዳመጥ ስንል አንድን ለአንድ ለተፈጠረ ድምጽ መሆን ነው ወይም ደግሞ ለአንድ ንግግር ልዩ ትኩረትና ልዩ ጥንቃቄ በመስጠት ማለትም በቃ ልዩ ንቁ ትኩረት በመስጠት ማለት ነው። የተፈየው ማለት የተነገረው ንግግር ወይም ድምጽ የተፈጠረው ድምጽ ምን እንደሆነ? ለምን እንደተነገረ ማን እንደተናገረው? ለምን እንደተነገረና በምን እንደተነገረ ይህንን በደንብ ተጣምሮ። ሰጥቶ አእምሮ ለዚህ መልስ የሚሰጥበት ሁኔታ ምን ይባላል ማዳመጥ ይባላል ማለት ነው። መስማት ግን። እንዲሁ ዝም ብሎ የተፈጠረውን ድምጽ ሁሉ የሚሰማን በጆሮአችን የምንሰማውን ሁሉ የተፈጠረን ድምጽ ሁሉ በጆሯችን ልንሰማ እንችላለን። ማዳመጥ ስንል ግን ከዚህ በተለየ መልኩ ለዚህ ለተነገረ ድምጽ ወይም ለተፈጠረ ድምጽ ማለት ነው። በጆሮ ከመስማት ባለፈ ለአእምሮ አእምሮ ለዚህ ለተፈጠረ ድምጽ መልስ መስጠት ሲችል ነው እንግዲህ ማዳመጥ የምንለው ማለት ነው። ስለዚህ ማዳመጥ ልዩ ትኩረት የሚጠይቅና ንቁ ንቁ ሆኖ በመከታተል ከዚያ በኋላም ደግሞ ለተፈጠረው ለዚያ ላዳመጥነው ዲምጽ መልስ መስጠትን ያመላክታል ማለት ነው። ስለዚህ መልስ ለመስጠት እንግዲህ ያንን ድምጽ በልዩ ትኩረት ወይም ደግሞ ልዩ በሆነ ሁኔታ አዳምጦ መረዳት መቻል ተገቢ ነው ማለት ነው። ለምሳሌ እኔ አሁን እንዲሁ በጆሮዬ የተለያዩ አይነት ድምፆችን እንሰማለን ስለዚህ እነዚያ ሁሉ ድምጾች ግን። ምን እንደሆኑ አልረዳቸውም ብጠየቅም መልስ አልሰጥበትም ለምን መስማትና ማዳመጥ ፍጹም የተለያየ ስለሆነ ማለት ነው። ነገር ግን በልዩ ትኩረት አንዱን ድምጽ ብቻ በትክክል በማዳመጥና እንዴት እንደተፈጠረ ድምፁ ማን እንደተናገረው ለምን እንደተነገረ? እንግዲህ አእምሮ በዚህ ላይ ትልቁን ስራ ይሰራልና። ይሄንን ለዚህ ሁሉ ምላሽ መስጠት የሚችል ከሆነ ይሄ ማዳመጥ እንለዋለን ማለት ነው። ስለዚህ እንግዲህ ማዳመጥ ስንል ምን ማለታችን ነው ስንል? በጆሮ ከመስማት ባለፈ ማለት ነው በጆሮ የትኛውንም አይነት ድምጽ ስለምንሰማ ማለት ነው። በጆሮአችን የሰማነውን ነገር እንደዚሁ የተነገረውን ቃል ሆን ብሎ በጥሞና በመከታተል ወይም ደግሞ በተመስጦ ንግግሩን ወይም ደግሞ ድምጹን በማዳመጥ እንግዲህ ምንድነው? መልእክቱን ተረድቶ ወይም ደግሞ መልእክቱን አዳምጦ ሰምቶ የማስተዋልና እና እንደዚሁም ደግሞ የመረዳት ከፍተኛ የአእምሮ ሂደትን የሚያመላክት ነው ማለት ነው። ስለዚህ ይህንን ለማድረግ የግዴታን በጣም አክቲቭ ንቁ ሆነነ ወይም በልዩ ትኩረት ማለት ነው። የተነገረውን ነገር ማለት የተሰማውን ወይም የተፈጠረውን ድምጽ ተረድቶ ከዚያ በኋላም ለምን እንደተፈጠረ ይሄ ድምጽ ማን እንደተናገረው ለምን እንደተነገረ? ምን ትእዛዝ እንደተላለፈበት ይህንን በትክክል አዳምጦ ከተረዱ በኋላ ማለት ነው። መልስ ለመስጠት እንግዲህ ዝግጁ የምንሆንበት ነው ማለት ነው። ስለዚህ ማዳመጥ ከዚያም በኋላ ደግሞ መልስ መስጠትን ያጠይቃል ማለት ነው። ለምሳሌ አንድ የሆነ ሰው የሆነ እንግዲህ እኔን እያናገረኝ ሊሆን ይችላል ሌላ ሰውም በሌላ መልኩ እያናገረኝ ሊሆን ይችላል በተመሳሳይ ሰዓት ማለት ነው። ስድስት ሁለት ሶስት ተዚያ በለይ ሰዎች አሁን እያወሩ ከሆነ። ድምፁን ከመስማት ውጭ ምን መልእክት እንደተላለፈ ራሱን ልረዳው አልችልም ስለዚህ። ድምፁን በትክክል አዳምጦ ተረድቶ ከዚያ በኋላ ለዚያ መልስ ለመስጠት። እንግዲህ ወሳኝ ሁነቶች አሉ ያ ማለት ምን ማለት ነው? አንድም የሚረብሽ ድምጽ መኖር የለበትም። ስለዚህ አንድ ወይ ሁለት ድምጽ ብቻ መኖር አለበት። ሁለተኛ ቦታው አካባቢው ራሱ ከምንም አይነት የውጭ ከውጭ የሚረብሽ አይነት ድምጽ መኖር የለበትም ምክንያቱም የተለያዩ ድምጾች እያስተጋቡ የድምፁን መልእክት ሳንረዳው ልንችል ስለምንችል ማለት ነው። ለምሳሌ አሁን እኔ ይሄንን እንግዲህ ቃለመጠየቅ እየሰራሁኝ ምናልባትም አብረውኝ ከእኔ ጋር የተቀመጡ ሰዎች የየራሳቸውን ሀሳብ የሚያወሩ የሚንጫጩ ሌላ አላስፈላጊ የሆነ ድምጽ የሚፈጥሩ ከሆነ። ስለዚህ የምንናገረውን ነገር በቀላሉ ሌላ አድማጭ ማለት ነው በቀላሉ ሀሳቡን ሊረዳው አይችልም። ስለዚህ ምንድነው ማለት ነው። ከመስማት ውስጥ ከመስማት ውጭ ማዳመጥ አይቻልም ማለት ነው። ነገር ግን የተለያዩ ድምጾች እንደሚፈጠሩ እንዲሁ ሊሰሙት ይችላሉ እንጂ ማዳመጥ ግን በፍጹም አይችሉም። ያ ማለት ምንድነው? በአንድ ጊዜ የተለያዩ ድምፆችም አብረው የሚፈጠሩ ከሆነ እነዚያን ሁሉ ድምጾች ለይቶ መልእክቱን ለመረዳት ስለማያስችል ማለት ነው። አያስችልም አይቻልም ማለት ነው

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም እግዚአብሔር በጣም ትልቅ ዋጋ አለውና ሰላም እንዴት አደራችሁ በማለት የተከበረ የሰላምታ ድምፄን እያሰማሁኝ ቃለመጠየቁን አነብና ለቃለመጠይቁ ማብራሪያ የምሰጥ ይሆናል አሁን ወደ ቃለ መጠየቃችን እንሄዳለን። ኢንቨስትመንት ይላል እንግዲህ ኢንቨስትመንት ማለት ምን ማለት ነው? ኢንቨስትመንት ለአንድ ሀገር። ምን ያክል አስፈላጊ ነው እንግዲህ የኢንቨስትመንት ጠቀሜታ ውስጥ ምንድነው? በሚሉና ሌሎችም የተለያዩ ርዕሰ ጉዳዮች ላይ የራሴን ማብራሪያ ወይም ደግሞ ትንታኔ የምሰጥ ይሆናል ማለት ነው። ስለዚህ ወደ ማብራሪያው እንሄዳለን ማለት ነው ስለዚህ ምንድነው? ኢንቨስትመንት ስንል በአጭሩ አንድ የግለሰብ ወይም ድርጅት ወይም ደግሞ የመንግስት እቅድ ወይም ደግሞ ስትራቴጂ ሊሆን ይችላል። እንግዲህ በተለያዩ የስራ ዘርፎች ማለትም ልዩ ልዩ በሆኑ የስራ ዘርፎች በሚነራል ኤክስፕሎሬሽን ሊሆን ይችላል ማለትም በግብርና ዘርፉ ሊሆን ይችላል ወይም ደግሞ የከርሰ ምድር ማዕድናትን በመፈለግ ሊሆን ይችላል ወይም ደግሞ በተለያዩ ብቻ ሀገሪትን ወደ ተሻለ የኢኮኖሚ ደረጃ ሊያደርስ ይችላል ብሎ ባሰበበት የኢኮኖሚ ስትራቴጂ ወይም አውታር ማለት ነው። እንግዲህ ካፒታልን እየለቀቀ ካፒታልን እያፈሰሰ ማለት ካፒታል ሲባል እንግዲህ ገንዘብን ማለት ነው ገንዘብን እያፈሰሰ ሌላ ተጨማሪ ስራዎችን የማስኬድ ሂደት ነው ማለት ነው። ያ ማለት ምንድነው? ኢንቨስትመንት ሲባል በመጀመሪያ ደረጃ እንግዲህ ካፒታል ያስፈልጋል ካፒታል ስንል ስረው የሚሰራበት የገንዘብ መጠን እንደዚሁም ደግሞ ስራውን የሚሰራ የተማረ ማህበረሰብ። እንደዚሁም ደግሞ እንግዲ ስራውን ሲሰራ ስራው እሚሰራበት ቦታው ያስፈልጋል። ከዚያም ደግሞ እንግዲህ ስራው እንግዲህ ጊዜ ይወስዳል ጊዜ ያስፈልገዋል ማለት ነው። እና በዚህ ልክ ጊዜን ጊዜን ቦታን የተማረ የሰው ሀይልን እንደዚሁም ደግሞ ስራዉን ለመስራት የሚያስፈልጉ ማሽኖችን እንደዚሁም ደግሞ ያንን ስራ ለመስራት እንግዲህ ጥሬ እቃው መኖር አለመኖሩን በዚህ ላይ ልዩ ጥናት በማድረግ ማለት ነው። እንግዲህ የሀገሪትን ኢኮኖሚ ሊሆን ይችላል ወይም ደግሞ የአንድ ግለሰብን የኢኮኖሚ ደረጃ ለማሳደግ ሊሆን ይችላል። ዞሮ ዞሮ ምንድነው? የሚሰራው ስራ። ፋይናሉ ማለት የመጨረሻ ውጤቱ ምንድነው? አቅምን በኢኮኖሚ ደረጃ አቅምን ማሳደግ ነው በግለሰብ ሊሆን ይችላል በሀገር በግለሰብ ደረጃ ሊሆን ይችላል። በሀገር ደረጃ ሊሆን ይችላል ወይም ደግሞ በድርጅት ደረጃ ሊሆን ይችላል ዞሮ ዞሮ ግን ምንድነው? የአንድን አካል የኢኮኖሚ ደረጃ ለማሳደግ የተለያዩ የገቢ ምንጭ ሊያስገኙ ይችላሉ። ተብለው የታሰቡ የተለያዩ ፕሮጀክቶችን ለመንደፍ እና ለማደስ የነበሩትን አሻሽሎ ለማደስ እንደዚሁም ደግሞ ከዚህ በፊት ያልነበሩትን ደግሞ እንደ አዲስ በማዋቀር ምን ያህል ጊዜ ይፈጃል? ምን ያህል ምን ያሀ ምን አይነት የተፈጥሮ ሀብት አለን? ምን ያህል እንደ ደግሞ የተማረ የሰው ሀይል አለን? ይሄን ስራ ለመስራት መቼም ማንም ሰው ተነስቶ ሊሰራው አይችልም። ይሄን ስራ እና የተማረ ሰው ያስፈልጋል ስለዚህ የተማረ ሰው መኖሩን እንደዚሁም ስራዉን መስራት ምቹ አካባቢ መፈጠር መቻሉን እንደዚሁም ደግሞ ያንን ስራ ስንሰራ ምን አይነት ማሽን ተጠቅመን እንደሚሆን። የማሽኖችን አስፈላጊነትና በአይነትና በመጠን ግልጽ አድርጎ ልክ በዚህ ልክ እቅድ አውጥቶ ማለት ነው። ገንዘብን እንግዲህ ለተሻለ ስራ እና እውቀት እንደዚሁም ደግሞ ነገ የተሻለ ኑሮ ለመኖር በዚህ ልክ እንግዲህ የኢኮኖሚ ደረጃን ለማሳደግ ታስቦ የሚሰራ ወይም የሚደረግ ምንድነው ማለት ነው። ስትራቴጂ የመንግስት ወይም የግለሰቦች የወደፊት ህይወታቸውን በኢኮኖሚ ለማሳደግ የሚያቅዱት እቅድ ወይም ስትራቴጂ ይሆናል ማለት ነው። ስለዚህ እንዲሁ በአጭሩ ኢንቨስትመንት ስንል ለወደፊት ተጨማሪ ገቢ ወይም ደግሞ ትርፍ ለማግኘት ሲባል በአሁኑ ወቅት ያለንን ገንዘባችንን እውቀታችንን እንደዚሁም የጊዜ አጠቃቀምን ማቋቋም እና ነባር ድርጅት በማስፋፋት ማሻሻል ወይም ንብረት መግዛት እንደ ይሆናል ማለት ነው። ይህም የሀገር ውስጥ ምርትን ለማሳደግ ሊሆን ይችላል። ወይም ደግሞ የውጭ ሀገር የተለያዩ የደረጃ እድገታቸውን ወደዚህ በማጋራት እነሱም እንዲተባበሩን በማድረግ ኢንቨስትመንት እንግዲህ ከውጭ ወደ ውስጥም ሊገባ ይችላል ማለት ነው። ይህ ማለት ደግሞ አንድም እኛ የነሱን እውቀት እንድንጋራ ያደርገናል። ሁለቱም ደግሞ የስራ የተለያዩ የስራ እድሎችን እንደ ለነሱም እንፈጥራለን በተመሳሳይ ጊዜ ለእኛም እንግዲህ የስራ እድል ይፈጥሩልናል ማለት ነው። እና የነሱን የኢኮኖሚ የእድገት ደረጃ ወደ እኛ ሀገር በማምጣት እዚህ እኛ ሀገር ላይ ንዋይ ኑዋያቸውን ወይም ደግሞ ካፒታላቸውን ሲያፈሱ ብዙ አይነት ልዩ ልዩ ጠቀሜታዎችን ለሀገር ሊያደርጉ ይችላሉ ማለት ነው። ስለዚህ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም እግዚአብሔር ለሁላችንም ቢሆን ወሳኝ ነውና ትልቅ ዋጋ አለውና። ሰላም እንዴት አደራችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ በማለት የተከበረና የጥልቅ የሆነ የተላምታ ድምፄን እያሰማሁ ማለት ነው። ቃለ መጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ የምሰጥ የሆነ ነው። አሁን ወደ ቃለ መጠይቁ እሄዳለሁኝ። ኩባንያ ይላል እንግዲህ ኩባንያስ ማለት ምን ማለት ነው? የኩባንያ አስፈላጊነት ለአንድ ሀገር እስከምን ድረስ ነው በሚሉና ሌሎቹንም ጥያቄዎችን እያነሳሁ ማለት ነው። በእነሱ ጥያቄዎች ላይ የመልስ ትንታኔ እንደሚከተለው እሰጣለሁ ማለት ነው። እና እንግዲህ ኩባንያ ስንል ግለሰቦች በድርጅት ሊሆን ይችላል ወይም በግለሰብ ደረጃ ሊሆን ይችላል ወይም ደግሞ እንግዲህ የውጭም ሊሆን ይችላሉ ወይም የውስጥ ዜጎች ሊሆኑ ይችላሉ ምንድነው? በአንድ ሀገር ውስጥ እንግዲህ ትርፍ ለማግኘት ወይም ደግሞ አንድ ያሰቡለት አላማ ሊኖር ይችላል ያንን አላማቸውን ለማሳካት ማለት ነው። ምንድነው? በቃ ይሄ ንዋያቸውን ያፈሱና ከዛ በኋላ በዚያ ድርጅት ላይ እንግዲህ ያን ድርጅት ያወቀ ያዋቅሩና በዚያ ድርጅት ላይ ስራ በመስራት ሌላ ተጨማሪ ትርፍ የሚያገኙበት። የስራ ወይም ደግሞ የንግድ አይነት ነው ማለት ነው ወይም የንግድ ስራ ነው ማለት ነው። ስለዚህ እነዚህ ሰዎች ደግሞ እንግዲህ ወደዚያ ስራ ለመግባት በመጀመሪያ ደረጃ የመንግስትን ይሁንታ ይሁንታ ወይም ደግሞ ፈቃድ ኧ በመጀመሪያ አስፈቅደው ይሁንታ ማግኘት መቻል አለባቸው። ያ ማለት ህጋዊ ሰዎች መሆን አለባቸው ማለት ነው። ህጋዊ የኩባንየው ኩባንየውን ስራ ለማስጀመር ወይም ስራ ለመጀመ በዚያ ኩባንያ ስላለመስራት እንግዲህ አንደኛ ህጋዊ ሲሆኑ ለመንግስት የሚከፍሉት ግብር አለ። ሁለተኛም ደግሞ ምናልባትም እንግዲህ የኩባንያ ማለት ነው በእነዚህ ድርጅቶች ታስቦ በአንድ ሀገር ላይ ተግባራዊ ሆኖ ሲመጣ ማለት ነው። ምን አይነት? ጥቅም እና ጉዳት በሀገሪቱ ውስጥ ሊያመጣ እንደሚችል በመንግስት አካላት ጉዳዩ ታይቶ ተመርምሮ ከዚያ በኋላ መንግስት ካመነበት ብቻ ይሁንታ ይሰጥና ወይም ፍቃድ ይሰጥና እንዲሰሩ ይደረጋል ማለት ነው። ስለዚህ እነዚህ ሰዎች በመንግስት አማካይ በመንግስት በኩል ይሁንታ አገኙ ማለት ህጋዊ ሆኗል ማለት ነው። ስለዚህ ህጋዊ የሆነ ማንኛውም ማህበር እንግዲህ ለራሱ እንግዲህ የራሱ ያሰበው አላማ ወይም እቅድ ይኖረዋል ያንን እቅድ። ጎል እስኪ ጎል እስከሚገባ ጎል እስከሚመቱ ድረስ ወይም ደግሞ አላማቸውን እስከሚያሳኩ ድረስ ማለት ነው። በስራው እንግዲህ ይቀጥሉበታል ይገፉበታል ማለት ነው። ምናልባትም እንግዲህ ኩባንያው ያን ያህል አዋጭ ካልሆነ ማለትም ትርፍ የማያስገኝ ከሆነ እንግዲህ በውላቸው መሰረት ከመንግስት ጋ በተዋዋሉበት ውል መሰረት ማለት ነው። ውላቸውን እንግዲህ ምን ያደርጋሉ ያፈርሱና ኧ እንግዲህ የኩባንያውን የንግድ ስራ ያቆሙ ይችላሉ። በሆነ ሰዓት ላይ ማለት ነው ነገር ግን ለመጀመር ግን የግዴታ የመንግስትን ይሁንታ ማግኘት ግድ ይላቸዋል ማለት ነው። ህጋዊ መሆን አለባቸው ማለት ነው። እና ስለዚህ ህጋዊ ካልሆኑ በመጀመሪያ ደረጃ መንግስትም ስለማይፈቅድላቸው ማለት ነው። ለምሳሌ የተለያዩ ኩባንያዎች አሉ ለምሳሌ ሳፋሪኮም የሚባል ለምሳሌ በእኛ በሀገራችን አሁን ኢትዮ ቴሌኮም ብቻ ነበረ ሳፋሪ ኮም የሚባል የውጭ ድርጅት መጣና ራሱን ችሎ እሺ። አመሰግናለሁ እንግዲህ ከምንም በፊት ሰላም እግዚአብሔር ለሁላችንም ቢሆን ወሳኝ ነውና ትልቅ ዋጋ አለውና። ሰላም እንዴት አደራችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ በማለት የተከበረና የጥልቅ የሆነ የተላምታ ድምፄን እያሰማሁ ማለት ነው። ቃለ መጠየቁን በድምጽ አሰምቼ አነብና ለቃለ መጠይፉ የመልስ ትንታኔ ወይም ማብራሪያ የምሰጥ የሆነ ነው። አሁን ወደ ቃለ መጠይቁ እሄዳለሁኝ። በቃ ህዝቡን በዚህ ልክ ተጠቃሚ አደርጋለሁኝ ብሎ ወጥተህ መንግስት ጋር ድርድር ገባ ተደራደረ ኧ። ኩባንያ ስንል የስራ መስኮች ለምሳሌ በግብርና ዘርፍ እንግድህ ኩባንያዎች ሊመጡ ይችላሉ። የግብርናውን የምርት አመራረት ሂደት አዘምናለሁ ብሎ አንድ የውጭ ድርጅት። ኧ የራሱን እቅድና አላማ ይዞ እንግድህ ግብ እስኪመታለት ድረስ በግብርናው ዘርፍ ጥረት ሊያደርግ ይችላል። ከግብርናው ወጣ ስንል ለምሳሌ እንግድህ የከርሰምድር ሀብት የተለያዩ የከረሰምድር ሀብት ባለ ሀብቶች ባለቤት ናት ተብሎ ኢትዮጵያ ይታመናል። ስለዚህ ይህንን የተፈጥሮ ሀብቷን እንግዲህ በተለይ እነዚህ የከበሩ ማዕድናትን ማለት ነው። እነሱን እንግዲህ ከከርሰ ምድር ውስጥ እንግዲህ ቆፍሮ በማውጣት ይሄንን ጥሬ እቃውን ያወጣና ከዚያ በኋላ በኢንዱስትሪ ውስጥ እንግዲህ ኧ ይሄን ጥሬ እቃ ወይም ማዕድን የተለያዩ ሂደቶችን በማሳለፍ እንግዲህ የሰው ልጅ በከፍተኛ ደረጃ ሊፈልገው በሚችልበት የጥራት ደረጃ በማምረት እንግዲህ ለገበያ

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ሰላመ ሰላመ እግዚአብሔርን ለሁላችሁ በመመኘት ማለት ነው። ሰላም እንዴት አደራቸው እያልኩኝ ቃለመጠይቁን በድምጽ አሰምቼ አነብና እንደ ቃለ መጠይቁ። የመልስ ማብራሪያ እሰጣለሁ ወደ ቃለ መጠይቃችን እንሄዳለን። ዘገየ ይላል እንግዲህ ዘገየ ሲባል ምን ማለት ነው? የሚለውን ትርጉሙን ካወቅን በኋላ ምናልባትም እንግዲህ በዚህ ዘገየ በሚለው ቃል ላይ የተለያዩ አረፍተ ነገሮችን በመመስረት። እንግዲህ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። ወደ ማብራሪያው እንግዲህ ዘገየ ማለት በዋናነት ማለት ነው። አንድ ነገር ከመ ምንድነው መዘግየት መቻሉን ማለት የሚወስደውን የጊዜ እርዝማኔ ያመለክታል ማለት ነው። ወይም ማለት አንድ ርዕሰ ጉዳይ ወይም አንድ ነገር ማለት ነው። ከተቀጠለበት ወይም ደግሞ ከታሰበበት ሰዓት አለ መድረስ አለመቻሉን በሰአቱ መፈጸም አለመቻሉን የሚያጠይቅ ቃል ነው ማለት ነው። ለምሳሌ ምንድነው አቶ አለሙን በዚህ ሰዓት በ ከአርብ አምስት ሰዓት ላይ? ቢሮ እንድትመጣ ብየው እንግዲህ ከአርብ አምስት ሰዓት ላይ እየጠበቁት እየጠበቁት አልመጣ ይላል ማለት እስከ ስድስት እስከ ሰባት ሰዓት እንድጠብቀው እችላለሁ ማለት ነው። እና አልመጣ ሲል ምንድነው ዘገየ እላለው ማለት ነው። ያ ማለት ምንድነው? ቶሎ አለመምጣቱን አለመድረሱን ነው የሚያመላክተው ማለት ነው። ማለትም በእቅዳችን መሰረት ተግባሩ መፈጸም አለመቻሉን ነው። በእቅዱ መሰረት ወይም ደግሞ በተባለው የጊዜ የጊዜ ቆይታ ወይም ደግሞ በተባለው የጊዜ ጊዜ ሰዓት ላይ ሰዓት ላይ ነገሮቹ ወይም ጉዳዮቹ መፈጸም አለመቻላቸውን እንደውም ተጨማሪ ሌላ ጊዜ ማስፈለጉን ነው የሚያመላክት ማለት ነው። ለምሳሌ ምንድነው? ይሄ እንግዲህ የተለያዩ የተቋማት የራሳቸው የሆነ እቅድ ይኖራቸዋል ስራዎችን የሚሰሩባቸው ምን ያህል ጊዜ ያስፈልገዋል ምን ያህል ካፒታል ያስፈልገዋል ምን ያህል እንግዲህ ሰው ሀይል ያስፈልገዋል እያሉ በዝርዝር ያወጣሉ ከዚህ አንፃር እንግዲህ። ጊዜ ደግሞ አንዱ ወሳኙ ነገር ነውና ለምሳሌ በሳ ለሳምንት ተብሎ የወጣ እቅድ ሊሆን ይችላል። ወይም ደግሞ ለአንድ ወር ተብሎ የወጣ እቅድ ይችላል። ለምሳሌ ለአንድ ወር በአንድ ወር ውስጥ የስራ ማለቅ አለበት ተብሎ ቅዱ ወጥቶ በዚያ በአንድ ወር ውስጥ እንግዲህ የስራ መጠናቀቅ ወይም ደግሞ መፈጸም ካልቻለ ምንድነው ስረው ዘገየ ይባላል ማለት ነው። አሁን ስራው ሌላ ተጨማሪ ጊዜ አስፈለገው ማለት ነው። ወይም ደግሞ አሁን በዚህኛው ኬዝ እንዲሁ ስናየው። ይሄ ስራ በተወሰነለት ጊዜ ገደብ ውስጥ ተፈጽሞ አለማለቁን አለመሰራቱን ነው የሚያጠይቅና ይህንን ስራ ደግሞ ለመፈጸም ወይም ለመከወን ምን አስፈለገ ማለት ነው። ሌላ ተጨማሪ ጊዜ አስፈለገ ማለት ነው። ወይም ደግሞ በሌላ መልኩ ለምሳሌ። አቶ አለሙ ጠዋት ሁለት ሰዓት ላይ ቢሮ እንድንገናኝ ተቀጣጥረን ነበር ነገር ግን ያው እስከ አሁን እስከ ሶስት ሰዓት ድረስ አልመጣም። ተብሎ ቢገለጽ ይሄ ማለት ምን ማለት ነው? ከሁለት ሰዓት በላይ መዘግየቱን ነው በቃ በሁለት ሰዓት በተባለው ሰዓት ላይ በተወሰነ በተወሰነ ሰዓት ላይ ማለትም በሁለት ሰዓት እንድንገናኝ ተብሎ ተወስኖ በዚያ በተወሰነ ሰዓት ላይ መድረስ አለመቻሉንና ሌላ ተጨማሪ ጊዜ መፍጀት መቻሉን ነው በዚህም አውድግ የሆነ የምንረዳው ወይም ደግሞ የሚገልጸው ነገር ማለት ነው። ስለዚህ ዘገየ ስንል ሀተታዊ የሆነ አረፍተ ነገር ነው። አታም ደግሞ በተቀጠረበት ሰዓት መድረስ ባለመቻሉ በብዙ ሰዓታትን ዘገየ ብዬ በል መዘግየት መቻሉን ቶሎ አለመድረሱን ያመላክታል ማለት ነው። በሌላ መልኩም እንግዲህ ዘገየ የሚለው የሰው ስምም መሆን ይችላል። በተለይ ይሄ ያማራው ብሄረሰብ የልጆቻቸውን ስም ሲያወጣ እንግዲህ ከሁኔታዎቹ ጋራ በማያያዝ ነው። ብዙ ጊዜ ስም የሚያወጣ ለምሳሌ። ከበደ የሚባል ሰው ከበደ የሚል ስያሜ ወላጆች የሚሰጡ ለልጆቻቸው በምን ጊዜ ነው? ምናልባትም እንግዲህ ያ ልጁ የተወለደበት በብዙ ጭንቅና መከራ ከሆነ መከራው ከበደብን እንደዚሁም መቅሰፍቱ ከባድ ነበረ ወይም ደግሞ አንተ ለመውለድ ያላየነው ስቃይ መከራ የለም ለማለት ይህንን ለመግለጽ ሲሉ ከበደ ይሉታል ማለት ነው። ልክ በዚህው ልክም አሁን ለምሳሌ ዘገየ ብለው ስም የሚያወጡ ሰዎች ምን ማለታቸው ነው? በሌላ አነጋገራቸው ምናልባትም ልጅ የመውለድ ፍላጎታቸው በጣም ጉጉት አድሮባቸው ሊሆን ይችላል። ነገር ግን ልጅ ቶሎ ላይወልዱ ይችላሉ። ከብዙ ጊዜ ቆይታ በኋላ ሊሆን ይችላል። ልጅ የወለዱና ዘግይተህ ነው የተወለድክ ዘግይተህ ነው አንተ የተፀነስክ ቶሎ እንደተጋባን አልተፀነስክም ልጅ የመውለድ ፍላጎታችንን ቶሎ አላሟላህልንም ለማለት ዘገይ ይሉታል ማለት ነው። ወይም ደግሞ ምናልባትም እንግዲህ እነዚህ የዚህ ልጅ አባት ወላጆች ማለት ነው። አንድ ያሰቡት እንግዲህ ትልቅ አላማ ያሰቡት አላማ ሊኖር ይችላል። ያንን አላማ እንግዲህ ለማስፈፀም ይወጡ ይወርዱ ይሆናል ብዙ ነገሮች እኔ እንግዲህ ለማሟላት ይለፉ ይሆናል ነገር ግን መፈጸም ባለመቻል

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላመ እግዚአብሔር ለሁላችንም ቢሆን ወሳኝ ነገር ነውና ሰላም እንዴት አደራችሁ በማለት እኔ እግዚአብሔር ይመስገን እያልኩኝ የከበረ ሰላምታዬን ካቀረብኩ በኋላ ቃለ መጠይቁን እንደሚከተለው በማንበብ ለቃለ መጠይቁ ይሄ መልስ ትንታኔ እሰጣለሁ ማለት ነው። ቃለመጠየቁ ማን ይላል ማን? እንግዲህ ማን ማለት ሰውን ነው የሚያመለክተው ማለት ማን ማለት የሆነን እንግዲህ ቁስ አካልን ወይም ሰው ሊሆን ይችላል ወይም አንድን ግለሰብ ሊሆን ይችላል። ስለእሱ ማንነት ወይም ደግሞ ስለዚያ ነገር ተውላጠስም ይሆናል ማለት ነው ማለት በአማርኛው የኛ በአማርኛ ቋንቋ ሰዋሰዋዊ ዘዬ መሰረት ማለት ነው ማን ስንል? የነገሮቹን ወይም ደግሞ የሰዎችን ወይም የግለሰቦችን ተውላጠ ስም የሚያመለክትና በተለይ ስለዚያ ሰው ወይም ስለዚያ ግለሰብ ወይም ስለዚያ ነገር ማለት ነው። ምንድነው በዋናነት ስለ ማንነቱ ስለ ባህሪው ስለ ፀባዩ። ስለ ሁለንተናዊ ነገሩ እንግዲህ መለያ ማለት የራሱ የሆነ መግለጫ። ማለት ሰውየውን የምንገልጽበት ቃል ይሆናል ማለት ነው ስለማንነቱ የሚያሳይ ወይም የሚገልጽ እንግዲህ ቃል ነው ማለት ነው የሚያጠይቅ ቃል ይሆናል ማለት ነው። እና ለምሳሌ ይሄንን እንግዲህ ብዙ ጊዜ ምንድነው የሚባለው ነገር በምሳሌ ጠጅ በብርሌ ያምራል እንደሚባለው ሁሉ ይህንን ሀሳብ እንግዲህ ግልጽ ለማድረግ የተለያዩ ምሳሌዎችን ማንሳት እንደው ተገቢ ነው ብዬ አምናለሁኝ። ለምን ሀሳቡን ዝም ብሎ እንዲሁ ሲናገሩት ያን ያህል ግልጽ ላይሆን ስለሚችል ምሳሌዎችን እያነሱ ግን በምሳሌዎች ላይ ማብራሪያ ሲሰጥ ግልጽ ስለሚሆን ማለት ነው። ስለዚህ ለምሳሌ ዛሬ የጥበቃ ሀላፊነቱ ማን ነበር ብዬ ብል ወይም ደግሞ ለምሳሌ ቢሮውን ማን ነው የከፈተው ብዬ ብል የኔ ቢሮ አሁን ለምሳሌ ቆልፌው ሂጃለሁኝ ቢሮ ተከፍቶ ባገኘውና ማን እንደከፈተው ካላወቅኩኝ ዛሬ የኔን ቢሮ ማን ነው የከፈተው ብዬ ብጠይቅ ቢሮውን ማን እንደከፈተው ሰውየው የሰውን ስም ነው የምጠይቅ ማለት ነው የሰው ማን እንደከፈተው ስለከፈተው ሰውዬ ማንነት ወይም ደግሞ ሁኔታ ወይም ደግሞ ለምን እንደ ቢሮውን እንደከፈተውና የከፈተበትስ በምን ምክንያት እና በምን እንደከፈተው? የሚያጠይቅ ወይም ደግሞ በዚህ ለርዕሰ ጉዳይ ላይ ትንታኔ የምሰጥ ይሆናል ማለት ነው። ስለዚህ ማን እንደከፈተው ለምን እንደከፈተው እንዴት እንደከፈተው መቼ እንደከፈተው? ስለዚህ ግልጽ የሆነ ማብራሪያ ወይም ደግሞ ሀሳብን ማግኘት የምችለው ማነው ብዬ በጠየኩት መጠየቅ ይሆናል ማለት ነው። ስለዚህ ለምሳሌ ቢሮውን ምናልባትም እንግዲህ አንዷ የስራ ባልደረባ የሆነችው ምናልባትም ቢሮውን የምታጸዳ ሰው ልትሆን ትችላለች እንግዲህ ቢሮ ላይ የሁላችንንም ቢሮ የምታጸዳ ንጽህና የቢሮ ንጽህና የምትጠብቅ ራሷን የቻለ አንድ ተቀጣሪ አለ። ስለዚህ የቢሮውን እንግዲህ ለማጽዳት እንግዲህ ቢሮውን ቁልፍ ስላላት ያንን ቁልፍ ከፍታ ቢሮውን አጽድታው መንገድ ሳቆልፈው ህዳ ሊሆን ይችላል ወይም ደግሞ ክፍት እንዳደረገችው ረስታው ህዳ ሊሆን ይችላል እና ክፍት ሳገኘው። እንዴ ቢሮውን ማን ነው የከፈተው ብዬ እጠይቃለሁ ማለት ነው። ስለዚህ በቀጥታ እንግዲህ ምንድነው ይሄንን ቦታ ወይም ይሄን ቢሮ የሚመለከተው? እኔና እሷ ብቻ ናትና ቁልፍ የያዝነ ምናልባትም እንግዲህ ቢሮውን ለማጽዳት እሷ ቢሮውን ከፍተው እንደነበረ በዚህ ሀሳብ ላይ ሀሳቡን በግልጽ መረዳት ወይም ማወቅ ይቻላል ማለት ነው። ስለዚህ ማን ለሚለው እንግዲህ በዋናነት ማለት ነው የሚመለከተውን አካል ብቻ ትኩረት ሰጦ ስለዚያ ማንነቱ የሚገልጽ ወይም የሚያብራራ ይሆናል ማለት ነው። ሌላ ምሳሌም እንግዲህ አንስቸ በዚያ ላይ ደግሞ እንዲሁ በተጨማሪ ማብራሪያ ብሰጥ ለምሳሌ ዛሬ እለቱ ማነው ብዬ ብጠይቅ? እንግዲህ የዛሬው እለት ማን እንደሆነ ማሰብ ያስፈልጋል ማለት ነው። ከዛ በኋላ ምናልባትም ትላንትና ማን እንደነበረ ካወኩኝ። ስለዚህ ዛሬ ማን እንደሆነ በቀላሉ ማወቅ እችላለሁኝ ማለት ነው። ለምሳሌ የዛሬ እለቱ አርብ ነው። ስለዚህ አርብ ለመሆኑ የተለያዩ ማስረጃዎች ሊኖሩኝ ይገባሉ ማለት ነው። ምክንያቱም ትላንትና አንድ ትላንትና የነበረው እለት ሀሙስ ነበረ ነገ ቅዳሜ እንደሚሆን ስለማውቅ ዛሬ ማነው ማለት ነው እለቱ እለተ አርብ ይሆናል ማለት ነው። እንግዲህ ከሰባቱ እለታት አንዱ የሆነው እለተ አርብ ይሆናል ማለት ነው። ማን ሲባል እንግዲህ በሰው ብቻ ሳይሆን በነገሮቹም ላይ ይሄው ጥያቄው እንደሚሰራ በዚህ ግልጽ አርጌ ማስረዳት ስለምፈልግ ነው። እንግዲህ እለትን እንደዚያ በዚህ ምሳሌ ያመጣሁት ማለት ነው። ወይም ደግሞ ለምሳሌ እንግዲህ ሌላ አረፍተ ነገርም ብሰራ። ማን? ለምሳሌ ይሄ ቢሮ የማን ነው ብዬ ብል ምናልባት እዚህ ላይ እንኳን ዙሮ ዙሮ የሚያጠይቀው ማነው? የቢሮውን ባለቤት ስለሆነ ሰው ነው የሚሆነው። ለምሳሌ በሌላ አረፍተ ነገርም። ከዛሬ በፊት ከዛሬ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላመ እግዚአብሔር ለሁላችንም ቢሆን ትልቅ ዋጋ አለውና ሰላም እንዴት አደራችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ በማለት የተከበረ የከበረ የሰላምታ ድምፄን ካሰማው በኋላ ማለት ነው። ቃለመጠይቁን እንደሚከተለው አነብና ለቃለመጠይቁ ማብራሪያ የምሰጥ ይሆናል። አሁን ወደ ቃለ መጠይቁ እንሄዳለን። ፌብሩዋሪ ይላል እንግዲህ ፌብሩዋሪ ስንል ምን ማለታችን ነው? እንደዚሁም ደግሞ ፌብሩዋሪ ከሌሎቹ ወርሆች በተለየ ፌብሩዋሪ እንግዲህ በምን መልኩ ልናስታውሰው እንችላለን በሚሉ ርሰ ጉዳዮች ላይ። የው የራሴን ማብራሪያ የምሰጥ ይሆናል ማለት ነው ወደ ትንታኔው እንሄዳለን። ስለዚህ ፌብሩዋሪ ስንል ምናልባት እንግዲህ ለአውሮፓውያን አቆጣጠር ሁለተኛ ወራቸው ነው። ጥር ብለው አዲስ አመትን የሚቀበሉት ጥር ላይ ሲሆን ሁለተኛ ወራቸውም ፌብሩዋሪ ይሆናል ማለት ጃንዋሪ ፌብሩዋሪ ብለው ስለሚጀምሩ ማለት ነው። በእኛ ደግሞ እንግዲህ ጥር ብለነ ከዛ በኋላ የካቲት እንላለንና ፌብሩዋሪ የሚለውን ቃል እንዲሁ በአማርኛ ቋንቋ ምንም አይነት ቃል የለውም ነገር ግን ይሄንን ቃል ማለት ነው። ተመሳሳይ ትርጉሙ ለእኛ የካቲት የሚለው ይሆናል ማለት ነው እንግዲህ ወርሀ የካቲት ነው ማለት ነው። እና ለእነሱ ሁለተኛ አዲስ አመት ከጀመሩ ሁለተኛ ወራቸው ይሆናል ማለት ነው። ለእኛ ግን አዲስ አመት ከያዝነህ ስድስተኛ ወራችን ይሆናል ወይም ደግሞ መንፈቀ አመት ይሆናል ማለት ነው። የካቲት የሚለው ወር ለእኛ መንፈቀ አመት ማለትም መንፈቅ ማለት ግማሽ ማለት ነው ግማሽ ስንል ደግሞ የአመቱ ግማሽ የሚሆንበት ማለት ነው። ያም ማለት እንግዲህ መስከረም አንድ ብለን ጀመርነ መስከረም ጥቅም ህዳር ታህሳስ ጥር የካቲት ብለናል የካቲት እንግዲህ ስድስተኛ ወር ነው። እንደሚታወቀው አንድ አመት የሚባለው አስራ ሁለት ወራት ናቸው ያሉት እነዚህ ከአስራ ሁለት አስራ ሁለቱ ወራት ደግሞ በአንዴ አንድ አመት ሲባሉ። የአስራ ሁለቱ ወር ግማሹ ደግሞ መንፈቅ አመት ይባላል ይሄ ማለት መንፈቅ አመት ማለት የአመቱ ግማሹ ጊዜ ማለት ነውና እንግዲህ ያመቱ ግማሹ ጊዜ ወርሃ የካቲት ይሆናል ማለት ነው። ስለዚህ የካቲት ምናልባትም እንግዲህ በአንዱ ከአሥራ ሁለትቱ ወራት አንዱ ሲሆን በጥርና በመጋቢት መካከል የሚገኘው ስድስተኛው ወር ይሆናል በእኛ ማለት ነው። ለአውሮፓውያን የቀን አቆጣጠር ደግሞ ሁለተኛ ወራቸው ይሆናል ማለት ነው። እና እንግዲህ በእኛ የካቲት የሚባለው ወር እጅግ በጣም ሲበዛ ሀሩራማ ፀሀያማ የሆነና የዝናብ መጠኑም እጅግ በጣም ሲበዛ አነስተኛ የሚሆንበት እንደዚሁም ምንም አይነት የደመና ሽፋን የማይታይበት በቃ ሳሩ ቅጠሉ የደረቀበት ወርህ ነው ማለትም ትልቅ በጋ ነው ማለት ነው። ለእኛ በጋ ሲሆን ለነሱ ክረምታቸው ይሆናል ማለት ነው። እና እንግዲህ ፌብሩዋሪ የምንለውን የካቲት በሚል በእኛ በአማርኛ ቋንቋ ተመጣጣኝ ትርጉሙ ወይም ደግሞ ተመሳሳይ ትርጉሙ የካቲት የሚለው ይሆናል። ስለዚህ የካቲት ላይ እኛ ብዙ ጊዜ እንግዲህ አንድም የሙቀት መጠኑ በጣም ከፍተኛ ከመሆኑ አንፃር ምንም አይነት እንግዲህ ስራ ለመስራት ያን ያህል ከባድ ነው የሚሆን ማለት ነው። ምክንያቱም የፀሀይ ሙቀቱ እንደዚሁም ደግሞ በቃ ያለው ነገር ሁሉ ምቾት አይሰጥም ያ ማለት ምን ማለት ነው? የሰው ልጅ በአካባቢው የአየር ፀባይ ላይ ጥገኛ ሆኖ ሲኖር እንደገና የአየር ፀባዩ ደግሞ በአንድም በቀጥታም ይሁን በተዘዋዋሪ የሰው ልጅ እንቅስቃሴን ስለሚገታ ወይም ደግሞ ተጽዕኖ ስለሚያሳድርበት። ማለት ይህ ጥገኛ ፓራሜትር ይሆናል ማለት ነው። ማለት ሰውት በአየር ፀባይ ላይ ጥገኛ ሆኖ ነው ሁሉን ነገር የሚያደርገው ማለት የሚያድ የሚሰራውን ስራ ሁሉ። በምን ላይ ተመስርቶ ይሆናል ማለት ነው። በአየር ፀባይ ላይ ተመስርቶ ስለዚህ የአየር ፀባዩ የሰዎችን የእለት ተእለት እንቅስቃሴ ወይም ስራ ተጽዕኖ በማድረግ እንግዲህ የሰዎችን ስራ እንዲቀያየር እንዲለዋወጡ ያደርጋል ማለት ነው። እና እንግዲህ የወርሃ የካቲትም በጣም ፀሀያማ ከመሆኑ አንፃር እንግዲህ የሰው ልጅ ማለት ነው ምናልባት ቢሮ ውስጥ ቤት ውስጥ የሚሰሩ ስራዎች ካልሆኑ በስተቀር ውጭ ላይ የተለያዩ ስራዎችን ለመስራት የአየር ፀባዩ ምቹ ስለማይሆን። ማለትም በጣም ሲበዛ ሙቀት ስለሆነ በዚህ ሰዓት እንግዲህ የሰው ልጅ የስራ እንቅስቃሴው በተወሰነ መልኩ ይገደባል ማለት ነው። ወይም ደግሞ በቀስረው እንዳይሰራ በፀሀይ ሀሩር ምክንያት ይኸው የስራው ሁኔታ የሚለያይ ይሆናል ማለት ነው። ስለዚህ ወርሃ የካቲት ማለት ነው እንግዲህ በእኛ በሀገራችን በኢትዮጵያ እጅግ በጣም ሲበዛ ታሪካዊ ወር ናት ይባላል እንግዲህ የተባለበትም ራሱን የቻለ ምክንያት ይኖረዋል። ያ ማለት እንግዲህ በወርሃ የካቲት ብዙ አበይት ጉዳዮች የተፈጸሙበት ወርህ ከመሆኑ አንፃር ማለት ነው። ታሪካዊ ወርህ ይባላል ማለት ነው። ለምሳሌ ጀግኖች አባቶቻችን

እሺ አመሰግናለሁ እንግዲህ ከምንም በፊት የእግዚአብሔር ሰላምታ ለሁላችንም አስፈላጊ ነውና ሰላም እንዴት አደራችሁ እያልኩኝ። ቃለ መጠየቁን በድምጽ አሰምቼ አነብና ለቃለ መጠየቁ ማብራሪያ የምሰጥ ይሆናል። ወደ ቃለ መጠየቃችን እንሄዳለን። ዋጋው ስንት ነው ይላል? እንግዲህ ዋጋው ስንት ነው ሲባል ምናልባትም እዚህ ጋር ነገሮቹ ድብቅ ያሉ ነገሮች አሉ ማለትም እንግዲህ ዋጋው ስንት ነው ሲባል የሚገዛ ነገር አለ ማለት ነው። ወይም ደግሞ ሊሸጥ ገበያ ላይ የተቀመጠ ነገር አለ ማለት ነው። ወይም ደግሞ ገበያ ላይም ገበያ ላይ ብቻ ሳይሆን ምናልባትም የሆነ እንግዲህ ቤት ሊሆን ይችላል ለምሳሌ ቤትን ገበያ ላይ ወስደን አይደለም የምንሸጠው እዚሁ ባለበት ቦታ ነው። ምናልባትም እንግዲህ ተንቀሳቃሽ ነገር ከሆነ ደግሞ እንግዲህ ወደ ገበያ በመውሰድ እዚያ እንግዲህ እንደፈለግነው በገበያው መሰረት ልንሸጠው እንችላለን ማለት ነው። እና ምንድነው ዞሮ ዞሮ ከዚህ ሀሳብ ላይ የምንረዳው ነገር ምንድነው? እዚህ ላይ የሚሸጥ ነገር አለ የዚያ የሚሸጠው ነገር ባለቤት የሆነ አንድ ሰው አለ ሻጩ ማለት ነው። እንደዚሁም ደግሞ ያን የሚሸጠውን ነገር ደግሞ የሚፈልገው ወይም ደግሞ ተጠቃሚ የሆነ አካል ወይም ደግሞ ገዢ አካል አለ ማለት ነው። ስለዚህ ገዢው ሻጩን ምን ውሎ ይጠይቀዋል ማለት ነው ዋጋው ስንት ነው ብሎ ይጠይቀዋል ማለት ነው። እንግዲህ እንደሚገዛው የእቃ አይነት ማለት ነው ወይም ደግሞ እንደሚገዛው የቁሳ አቃል አይነት ብሩ ከፍ ያለ ሊሆን ይችላል ወይም ዝቅ ያለ ሊሆን ይችላል ለምሳሌ የቤት ዋጋ እና ለምሳሌ የአንድ ኪሎ የጤፍ ዋጋ እና የአንድ ቤት ዋጋ ፍጹም አይገናኝም በጣም ትልቅ የሆነ ልዩነት ነው። ሰፊ የሆነ ልዩነት ነው ያለና ዝሮ ዝሮ የሚሸጠው ነገር ወሳኝነት አለው የዋጋውን መጠን እንዲጨምር ወይም እንዲቀንስ ለማድረግ ማለት ነው። በሌላ መልኩም ምናልባትም የሚሸጠው ነገር ራሱ የተሰራበት ስሪቱ ምን ያህል በንጹህ ነገር እንደተሰራና የተሰራበት ቆሳ አካሉ ማቴሪያሉ ማለት ነው በጠንካራ ነገር የተሰራ መሆኑ ራሱ በአንድ በተመሳሳይ ሁኔታ ላይ የተለያየ ዋጋ እንዲኖረው ያደርጋል ማለት ነው። ለምሳሌ ተመሳሳይ እንግዲህ በዲዛይናቸው ተመሳሳይ የሆኑ ቤቶች እንግዲህ ዋጋቸው አንደኛው ከሌለው ፍጹም ይለያያል። ለምን ቢባል ምክንያቱም ቤቶቹ ምንም ተመሳሳይ ዲዛይን ቢኖራቸውም የተሰሩበት ማቴሪያል ወይም ደግሞ ቤቱ የተሰራበት ሲሰራ የተገነባው በምንድን ላይ ነው የሚለው የቤቱን ጥራት እንግዲህ የቤቱን ጥላት የሚወስኑ ወሳኝ ሁኔታ ስለሆኑ በዚህ ልክ ዋጋው ልዩነት ያመጣል ማለት ነው። እንኳንስ በአይነት የማይቀናኝ ነገር ይቅርና ይቅርና በአይነት የሚቀናኙ ነገሮችም እንኳን ቢሆኑ ዋጋቸው እንግዲህ ይለያያል ማለት ነው። ምክንያቱም ዋጋቸው እንዲለያይ ከሚያደርገው ዋና ዋና ምክንያቶች አንደኛው ነገሮቹ የተሰሩበት ምንድነው ጥሬ እቃ ሁለተኛ ደግሞ ነገሮቹ የሚገኙበት አካባቢ እንደዚሁም ደግሞ በዋናነት በሌላው ተጨማሪ ነገር ደግሞ ያ ሻጩ ምን ምን ያህል እንግዲህ ያንን ነገር ሽጦ አስፈላጊ ነገር እንዳለው ይሄም ሌላ ወሳኝ ነገር ይሆናል ማለት ነው። ማለትም ብሩን ከፈለገው እንግዲህ ሰውየው በጣም የብር ችግር ገጥሞት ከሆነ ቀነስ አድርጎ ራሱ እንዲሸጥ የሚገደድበት ሁኔታ ይመጣል ማለት ነው። እና እነዚህ ሶስት ነገሮች በዋናነት ማለት ነው የአንድን ነገር ዋጋ እንዲጨምር ወይም እንዲቀንስ የሚያደርጉ ወሳኝ ሁነቶች ናቸው ማለት ነው። ለምሳሌ ተመሳሳይ ኮምፒውተሮች ማለት ነው ተመሳሳይ በቃ በሁሉ ነገራቸው ተመሳሳይ የሆኑ ኮምፒውተሮች አንድ ሱቅ ላይ ተቀ ማነው ሁለት የተለያየ ሱቅ ላይ ተቀምጠው ዋጋቸው ሊለያይ ይችላል ያ ለምንድነው? ምናልባት ቀነስ ውሎ የሚጠራው ሰውዬ ያንን ኮምፒውተር ሽጦ ምናልባትም ሌላ ስራ መስራት ፈልጎ ሊሆን ይችላል። ወይም ደግሞ እንግዲህ በእጁ ያዛቸውን ነገሮች በሙሉ ሽጦ ከጨረሰ በኋላ እንግዲህ ምናልባት ሱቁን ተከራይቶ ሊሆን ይችላል እየሰራ ያለ እና ከዚያ በኋላ የሱቁ ክራይ እና እንደዚሁም የመንግስት ግብር የሚከፍለው አስቸግሮት ከሆነ ከዚህ ሁሉ ወዲያ ነፃ ለመሆን ቀንስ ባለዋጋ እንግዲህ ይሸጥና ቶሎ ሽጦ ማለት ነው። ቶሎ ይወጣል ማለት ነው። እና ዋጋው ስንት ነው ስንል ብዙ ጊዜ የነገሮቹን የመሸጫ ዋጋቸውን ወይም ደግሞ የብር መጠንን የሚጠይቅ ቃል ነው ማለት ነው። ለምሳሌ አሁን እንግዲህ ሰሞኑን አመት ባል ነው በዚህ አመት ባል ወቅት ደግሞ እንግዲህ ለምግብ ዝግጅት ግባት የሚሆኑ ማለትም የደለቡ በጎች ፍየሎች በሬዎች እንግዲህ ወደ ገበያ ይመጣሉ። እና እነዚህን በሬዎች ወይም በጎች ወይም ፍየሎች ደግሞ ገዝቶ እንግዲህ ለምግብነት የሚጠቀም ሰው ምን ያደርጋል ማለት ነው። ወደ ወደ ገበያ ይሄድና እንግዲህ የፈለገውን ደስ ያለውን ለመግዛት ይሄ ዋጋው ስንት ነው ይላል ማለት ነው። ያ ማለት የምትሸጥልኝ

እሺ አመሰግናለሁ። እንግዲህ ከምን በፊት ሰላመ እግዚአብሔር ለሁላችንም አስፈላጊ ነውና ሰላም እንዴት አደራችሁ? እያልኩኝ የከበረ የሰላምታ ድምፄን አሰማለሁ ማለት ነው። ከዚህ በመቀጠል ግን ቃል መጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ ማብራሪያ የምሰጥ ይሆናል። ወደ ቃለ መጠይቃችን መተግበሪያ ይላል። እንግዲህ መተግበሪያ ስንል ምን ማለታችን ነው። መተግበሪያዎችስ ምን ምን አገልግሎት ይሰጣሉ? እንግዲህ ለሰው ልጅ መተግበሪያዎች ለምን አስፈለጉ? በሚሉ የተለያዩ ርዕሰ ጉዳዮች ላይ ማለት ነው የራሴን እንግዲህ የመልስ ማብራሪያ የምሰጥ ይሆናል። ወደ ማብራሪያው እንሄዳለን። እንግዲህ መተግበሪያ ሲባል በዋናነት ማለት ነው። ስልካችን ላይ ሊሆን ይችላል ወይም ኮምፒውተራችን ላይ ሊሆን ይችላል ወይም ደግሞ ዲስክቶፓችን ላይ ሊሆን ይችላል፤ የተደያዩ መተግበሪያዎችን ከኢንተርኔት እናወርድና ከዚያ መልሰን ኢንተርኔት ላይ ማነው ኮምፒውተራችን ላይ በመጫን ማለት ነው። እነዚህን መተግበሪያዎች ጭነን ከዚህ በኋላ ምንድነው ማለት ነው የተለያዩ መተግበሪያዎች የተለያየ ስራ ለመስራት የሚያገለግሉ በመሆናቸው እንደየ አገልግሎታቸው ምንድነው ስራን በተቀላጠፈ ሁኔታ በአጭር ጊዜ ውስጥ ስራዎቻችንን እንድንሰራ የሚያግዙን የኮምፒውተር ወይም የስልክ ወይም ደግሞ የዲስክቶፕ ሶፍትዌሮች ናቸው። ወይም ደግሞ መተግበሪያዎች ናቸው ማለት ነው። እንግዲህ ስራዎችን ለመስላት የሚጠቅሙ በቃ የተለያዩ መተግበሪያዎች ናቸው ማለት ነው። ለምሳሌ አሁን ምንድነው ቴሌግራም የሚባል አፕሊኬሽን አለ። መተግበሪያ ያለ። የሄንን ቴሌግራም እንግዲህ በቀላሉ ያለምንም ክፍያ በነፃ ማለት ነው። ከኢንተርኔት ላይ እናወርድና ከኢንተርኔት ላይ ካወረድን በኋላ በስልካችን ወይም ደግሞ በኮምፒውተራችን ኢንስቶል በማድረግ ምን እናደርገዋለን ማለት ነው የምንፈልገውን ስራ መስራት እንችላለን ማለት ነ። ው ስልካችን ላይ ወይም ደግሞ ኮምፒውተራችን ላይ በመጫን ስለዚህ ምንድነው እንግዲህ ይሄ ቴሌግራም የሚባለው አፕ አፕሊኬሽን የሚያገለግለን በዋናነት እንግዲህ መልእክትን ከእኛ ወደ ሰው እንደዚሁም ደግሞ ሰው ደግሞ ወደ እኛ መልእክትን ለመላክ እንግዲህ ይሄ አንዱ መተግበሪያ ይሆናል ማለት ነው። ሌላም ለምሳሌ መተግበሪያ የተለያዩ ልዩ ልዩ ጨዋታዎችን ለመጫወት እንግዲህ የተለያዩ መተግበሪያዎችን እናውርድና ስልኮቻችን ላይ በመጫን ማለት ነው እነዚህን ጨዋታዎችም ለመጫወት እንግዲህ እንጠቀምበታለን ማለት ነው። ከዚህም በተለየ ሁኔታ ማለት ነው እንግዲህ ይሄ መተግበሪያ ምሳሌ ጂአይኤስ የሚባል ራሱን የቻለ ሶፍትዌር አለ። የመተግበሪያ ደግሞ እንግዲህ በክፍያ ነው ነፃ አይደለም። ይሄ በዙሮ ክፍያ እንፈጽምና ከኮምፒውተራችን ላይ ስቶር ከሆነ በኋላ ማለት ነው ከተጫነ በኋላ ምንድነው የተለያዩ ካርታዎችን በአጭር ጊዜ ውስጥ በጣም በተጣራ ሁኔታ ንጹህ ስራ ለመስራት ማለት ነው ጽድት ያለ ካርታ ለመስራት እንግዲህ ይሄንን መተግበሪያ መጠቀም ግድ ይለናል ማለት ነው። እና መተግበሪያ ስንል እንግዲህ ልዩ ልዩ መተግበሪያዎች ናቸው። እነዚህን መተግበሪያዎች እንዳስፈላጊነታቸው እያወረድን የተለያዩ ልዩ ልዩ ስራዎችን ለመስራት እንጠቀምበታለን እንገለግልበታለን ማለት ነው። እንግዲህ አሁን የገለጽኳቸው ለምሳሌ እንደ ቴሌግራም እንደዚሁም ደግሞ እንደ ጂአይ ሶፍትዌር ሰርፈር ሶፍትዌር እንደዚሁም ደግሞ ስትራተር ፎር የሚባሉ እነዚህ ሁሉ የተለያዩ መተግበሪያዎች ናቸው። ሁሉም መተግበሪያዎች ማለት ነው ራሳቸውን የቻሉ እንግዲህ ስራ እንሰራባቸዋለን ማለት ነው። ሁሉም በተግባሪዎች አንድ ወጥ የሆነ ስራ አይሰሩልንም። አንዱ መተግበሪያ ራሱን የቻለው የሚሰራው ስራ አለ። ሌላኛውም እንደዚሁ የራሱ የሆነ ስራ አለው ማለት ነው። ለምሳሌ ግሎባል ማፐር የምንለው መተግበሪያ እንግዲህ ኮምፒውተራችን ላይ ወይም ስልካችን ላይ ሊሆን ይችላል ከጫነው በኋላ ማለት ነው የትኛውንም አለም እንግዲህ በስሪዲ ቪውም ቢሆን በቱዲ ቪው በቀላሉ ግልጽ አድርጎ በማሳየት እንግዲህ ይሄ የመሬት ክፍሉ ምን ሊመስል እንደሚችል በግልጽ ካርታውን እየሳለ ያሳየናል ማለት ነው። ተራራውን ተራራ ነው፣ ወንዙን ወንዝ ነው፣ ሸሎቆን ሸሎቆ ነው እያለ ግልጽ አድርጎ ያሳየናል ማለት ነው። ሌሎችም እንግዲህ ልዩ ልዩ መተግበሪያዎች አሉ፤ ለምሳሌ እንግዲህ የካልኩሌሽን ካልኩሌሽን ማለትም ስሌትን የሚያሰላ ራሱን የቻለ የስሌት አፕሊኬሽን አለ። ወይም መተግበሪያ አለ። እሱን በማውረድ በቀላሉ እንግዲህ የስሌት ስራዎችን በዚያ ላይ መስራት እንችላለን ማለት ነው። ከዚህም በተለየ መልኩ ለምሳሌ እነ ቲክቶክ እንበለው ፌስቡክ እንበለው ዩቲዩብ እንበለው ዞሮ ዞሮ ሁሉም የተለያዩ መተግበሪያዎች ራሳቸውን የቻለ ምንድን አላቸው ማለት ነው አላማ አላቸው። ሁሉም መተግበሪያዎች ወጥ የሆነ ስራ አይሰሩልንም ራሱን የቻለ ስራ ስላላቸው። ስለዚህ እንደየ አገልግሎታቸው መተግበሪያዎችን ስልካችንን ወይም ደግሞ ኮምፒውተራችን ላይ በመጫን እንግዲህ የምንፈልገውን አገልግሎት እናገኛለን ማለት ነው። ለምሳሌ ሞባይል ባንኪንግ ለመጠቀም የግዴታ ሞባይል ባኪንግ ሲስተሙን

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ማለት ነው ከምንም በፊት ሰላም ትልቅ ዋጋ አለውና ሰላም እንዴት አደራችሁ በማለት የተከበረ የሰላምታ ድምፄን በማሰማት ከዛ በኋላ ቃለ መጠይቁ እንደሚከተለው አነብና ለቃለ መጠይቁ መልስ እሰጣለሁ ማለት ነው። እሁድ ይላል እሁድ ማለት ምን ማለት ነው? እሁድስ ከሌሎቹ እለታት በተለየ። ምን ተግባራትን እንሰራበት በመስራት እናሳልፈዋለን። እንደዚሁም እሁድ እንግዲህ ስንተኛ ቀን ነው በሚልና ሌሎቹም ጥያቄዎችን እያነሳው ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ትንታኔው እንሄዳለን። እንግዲህ እንደሚታወቀው በመጀመሪያ ደረጃ ሰባት እለታት አሉ እነዚህ ሰባቱ እለታት የሚባሉት ከእሁድ ጀምሮ እስከ ቅዳሜ ድረስ ያሉ ሰባት እለታት የተለያዩ እንግዲህ ስራዎችን የምንሰራባቸው ሁሉም እለታት ማለት ነው። ራሱን የቻለ አስራ ሁለት አስራ ሁለት ማን ነው? አስራ ሁለት ሰዓት ማልት አስራ ሁለት ሰዓት ደግሞ ሌሊት። በአጠቃላይ አንድ ቀን የምንለው ሃያ አራት ሰዓት የጊዜ ርዝመኔ ያለው ነው። ስለዚህ እሁድም እንግዲህ አስራ ሁለቱ ሰዓት ማልት የሆነና አስራ ሁለቱ ሰዓት ደግሞ ሌሊት የሆነ በአጠቃላይ ሃያ አራት ሰዓት የእግዜር ዝማኔ ያለው። ከሰባቱ እለታት አንዱና እንደዚሁም የመጀመሪያው እለት ነው እሁድ ማለት። አሀደ አንድ አደረገ ብሎ እሁድ ማለት አንድ ወይም ደግሞ የመጀመሪያ እለት ማለት ነው። ስለዚህ ሁሌም ቢሆን እለትም ቀንን የምንቆጥረው ወይም እለትን የምንጀምረው እሁድ ብለነ ሰኞ ማክሰኞ ያልን እንቀጥላለን ማለት ነው። እና እሁድ ከሁሉም እለታት የመጀመሪያ እለት ይሆናል ማለት ነው። ስለዚህ እሁድ እሁድ እንግዲህ ብዙ ጊዜ ምንድነው? እኛ እንደ ሀገራችን ማለት ነው እሁድ እሁድ። በቃ ለፈጣሪ ለፈጣሪያችን የምንሰጠው ጊዜ ነው ማለት ነው። እንግዲህ ያ ማለት ምን ማለት ነው? ከፈጣሪያችን ጋራ እንግዲህ በጸሎት የምንገናኝበት። ስለበደልነው ነገር ሁሉ ይቅርታ እንዲደረግልን ወይም ደግሞ ስለ ግል ህይወታችን ብሎም ስለ ሀገራችን እንደ አጠቃላይም አለማችን ሰላም እንድትሆን። ወደ ፈጣሪ ጸሎት የምናቀርብበት እለት ማን ይባላል ማለት ነው። እሁድ ይባላል ማለት ነው ስለዚህ። እሁድ እሁድ ማንም ሰው ቢሆን ማለት ነው የተለየ ምክንያት ካልገጠመው በስተቀር ሁሉም ማለት ነው እንደየ እምነቱ ወደ እምነቱ ተቋም በመሄድ እንግዲህ ተፈጣሪው ጋራ በጸሎት እንግዲህ የሚገናኝበት እለት ነው ማለት ነው። እሁድና እሁድን በዚህ መልክ በተለየ ሁኔታ ከሌሎች እለታት። በተለየ ሁኔታ በዚህ መልኩ በማክበር እናሳልፋታለን ማለት ነው። ከዚህም በተረፈ ደግሞ ምንድነው? እሁድ እሁድ ማለት ነው ማህበራዊ ህይወት። እንግዲህ ማህበራዊ ህይወት ሲባል ምናልባትም ሰዎች ከሰዎች ጋር ያለንን የቅርብ ግንኙነት የምናዳብርበት። እንደዚሁም ደግሞ የታመመን የምንጠይቅበት የተጣላን የምናስታርቅበት። እንደዚሁም ደግሞ የተደሰተን የምናስደስትበት ያዘነንም የምናጽናናበት እለት በመሆኑ። እሁድ እሁድ እንግዲህ ከሃይማኖታዊ አውዱ በተለየ መልኩ ደግሞ ከፊሉን ሰዓት ማለት ነው። ምንድነው በማህበራዊ ህይወት ውስጥ ጊዜያችንን የምናሳልፍበት ይሆናል ማለት ነው። ይሄም ማለት ምን ማለት ነው? ደስታም ይሁን መከራ ወይም ደግሞ የትኛውም አይነት ነገር ይሁን የገጠመውን ሰው ሂደን አብረን እንግዲህ በደስታውም ደስታውን በመጋራት በመከራውም መከራውን በመጋራት። እንግዲህ ጊዜውን አብረን በማጽናናት የምናሳድፍበት እለተ እለተ ሰንበት ወይም ደግሞ እለተ እሁድ ይሆናል ማለት ነውና። እሁድ እንግዲህ ከሌሎቹ የሰባቱ እለታት ሁሉ በተለየ መልኩ በተለይ እሁድ እሁድ ማለት ነው እንደነዚህ አይነት ለእምነት ምቹ የሆኑና። ወይም ደግሞ እንግዲህ ለሰው ልጅ በቃ ጥሩ ነገር ናቸው የሚባሉ መልካም መልካም ነገሮችን በመስራት የምናሳልፍበት እለት ነው ማለት ነው። እንግዲህ በዋናነት እንግዲህ ሰንበትን በዚህ መልክ። ብለን መልካም ተግባራትን በመፈጸም ብቻ የው እንግዲህ እለቱን እናሳልፋለን ማለት ነው። እንደውም በዋናነት እንግዲህ እንደየእምነቱ ምናልባት የተለያየ ትንታኔ ሊሰጥ ይችላል። እኛ ለምሳሌ እንደ እምነታችን ማለት ነው። እንግዲህ ፈጣሪ በእለተ ሰንበት ነው የመጨረሻ ዋጋችንን ሊሰጠን ይመጣል የሚባለው እምነታችንን የሚያስተምረን በዚያ ልክ ነው። ያ ማለት ክፉ ላደረገ ክፉ መልካም ላደረገ መልካም የሚሰጥበት እለት እለተ ሰንበት ስለሆነ። እንግዲህ ያችን በማሰብ ማለት ነው እለተ ሰንበትን መልካም ስራ በመስራት በቃ ሙሉ ቀኑን እንደምናሳልፍ ይሆናል ማለት ነው። ብዙዎቻችን በዚህ ልክ ነው እንግዲህ ለዕለተ ሰንበት የምንሰጠው ቦታ ወይም ደግሞ ክብር ማለት ነው እና። ሁላችንም ቢሆን ማለት ነው እንግዲህ ምንድን ይባላል እንደው ትልቅ አባባል አለ በዚህ በአማሮ ማህበረሰብ ላይ። ሞትና ኩነኔ ማነው ጽድቅና ኩነኔ ቢኖርም

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላመ እግዚአብሔር ትልቅ ዋጋ አለውና ሰላም እንዴት አደራችሁ በማለት እኔ በጣም ደህና ነኝ እግዚአብሔር ይመስገን እያልኩኝ ማለት ነው። ቃለመጠይቁን በድምጽ አሰምቼ አነብና። ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል እንግዲህ ወደ ቃል መጠይቁ እንሄዳለን። ዲግሪ ይላል። እንግዲህ ዲግሪ ስንል ምን ማለታችን ነው? የሚለውንና የዲግሪን ትርጉም እንደዚሁም የዲግሪን አስፈላጊነት እንግዲህ በዚች በተሰጠችኝ ደቂቃ ውስጥ እንግዲህ የተቻለኝን ያህል ማብራሪያ የምሰጥ ይሆናል ማለት ነው ወደ ማብራሪያው እንሄዳለን። እንግዲህ ዲግሪ ስንል የአንድ ነገር ደረጃ መለኪያ አሃድ ነው ማለት ነው። ይሄም ማለት እንግዲህ በተለይ በትምህርቱ አለም ውስጥ ሊሆን ይችላል ወይም ደግሞ አንድ ነገር ምንድነው? በምን ያህል እንግዲህ ዘቅዘቅ ብሎ ወይም ከፍ ብሎ እንዳለ የአንድ የአንድን ነገር አቀማመጡን የምንለካበት አሃድም ይሆን መሆን ይችላል ማለት ነው። ወይም ደግሞ የትምህርት ደረጃንም የሚያጠይቅ እንግዲህ የማዕረግ ስያሜም ሊሆን ይችላል ማለት ነው። በሌላ መልኩም ደግሞ እንደዚሁ ዲግሪ ስንል ምናልባትም እንግዲህ የሙቀት መጠን መለኪያ አሃድም ሆኖ እናገኘዋለን ማለት ነው። ያ ማለት ዲግሪ ሴንቲግሬት ዲግሪ ሴልሺየስ ዲግሪ ፋራናይት እያልነ በዚሁ ልክ እንግዲህ ዲግሪ የሚለውን ቃል በተለያየ አውድ የተለያየ ትርጉም ሊኖረው እንደሚችል በእነዚህ ምሳሌዎች እንግዲህ መረዳት በቀላሉ መረዳት ይቻላል ማለት ነው። ለምሳሌ አሁን ዲግሪ ስንል። አቶ አለሙ? ምን ዲግሪ ነው ያለው ተብሎ ቢጠየቅ ለምሳሌ ምናልባትም እንግዲህ ይሄ ሰው በትምህርቱ ኮሌጅ ጨርሶ ሊሆን ይችላል ወይም ደግሞ የመጀመሪያ ዲግሪውን ዩኒቨርሲቲ ላይ ጨርሶ ሊሆን ይችላል ወይም ደግሞ ሁለተኛ ማለትም ማስተርስ ዲግሪውን በዩኒቨርሲቲ ደረጃ ጨርሶ ሊሆን ይችላል ወይም ደግሞ ዶክትሬት ዲግሪውን እንደዚሁ ጨርሶ ሊሆን ይችላል እና አሁን እንግዲህ ዲግሪው ምንድነው ተብሎ ሲጠየቅ? እንግዲህ የትምህርት ደረጃው እያለ ነው ማለት ነው የአቶ አለሙ የትምህርት ደረጃው ምንድነው ብለን ስን ብንጠይቅ ማለት ነው? የትምህርት ደረጃው ዲግሪ ነው ማስተርስ ዲግሪ ነው። ባችለር ዲግሪ ነው ወይስ የኮሌጅ ዲግሪ ነው የሚለውን እንግዲህ በግልጽ ያስቀምጣል ማለት ነውና። ዲግሪ ስንል የትምህርት ደረጃ የደረሰበትን ወይም ደግሞ ያጠናቀቃቸውን የተማራቸውን የኮርስ ደረጃዎች ወይም ደግሞ የኮርስ ደረጃዎችን የሚያጠይቅ ይሆናል ማለት ነው። ስለዚህ ምናልባትም እንግዲህ በትምህርት ደረጃ ማለት ነው ከኮሌጅ ወደ ባችለር ዲግሪ ከባችለር ዲግሪ ወደ ማስተርስ ዲግሪ ከማስተርስ ዲግሪ ደግሞ ወደ ወደ ዶክትሬት ዲግሪ እያለ ከፍ እያለ ይሄዳል ይሄ ማለት ምን ማለት ነው? ልክ ዲግሪው ከፍ እያለ በሄደ ቁጥር እንግዲህ የሰውየው ነገሮችን የመረዳት አቅሙ ሳይንሳዊ አስተሳሰቡ ምርምሩ በዚሁ ልክ ከፍ እያለና በሀሳቡ ምጡቅ የሆነ ሰው እንደሆነ ለመግለጽ እንጠቀምበታለን ማለት ነው። እና ዲግሪ ሲባል የትምህርት ደረጃውን የሚያጠይቅ ማስተርስ ዲግሪ በባችለር ዲግሪ ወይስ በዶክትሬት ዲግሪ የሚለውን የትምህርት ደረጃውን የሚያጠይቅ ቃል ይሆናል ማለት ነው። ማለትም እንግዲህ በዩኒቨርሲቲ ደረጃ ምን አይነት ትምህርቶችን ተሰጥቶ እነዚያን ትምህርቶች አጠናቆ ሲመረቅ የተሰጠው ማዕረግ ነው ማለት ነው። ስለዚህ እንደ አስፈላጊነቱ እንደ እሱ ችሎታ ማለት ነው ባችለር ዲግሪ ሊሆን ይችላል ወይም ደግሞ የማስተርስ ዲግሪ ተመራቂ ሊሆን ይችላል ወይም ደግሞ የዶክትሬት ዲግሪ ተመራቂ ሊሆን ይችላል ማለት ነው። በሌላ መልኩ ደግሞ እንግዲህ ለምሳሌ አሁን ዛሬ እኛ አካባቢ ሙቀቱ እጅግ በጣም ከፍተኛ ነው። ስለዚህ ይህንን ሙቀት ምናልባትም እንግዲህ ቴርሞሜትር የሚባል የሙቀት መለኪያ መሳሪያ አለ። ስለዚህ ይሄ ቴርሞሜትር ማለት ነው። የኔን የሙቀት መጠኑን በምን ያነብልናል ማለት ነው በዲግሪ ይሄን ያህል ዲግሪ ሴልሼስ ወይም ደግሞ ዲግሪ ፋራናይት ብሎ ያነብልናል ማለት ነውና። አንድም የሙቀት መጠንን ምን ያክል ከፍ እንዳለ ወይም ምን ያህል ዝቅ እንዳለ? ለማወቅ የምንጠቀምበት የመለኪያ አሃድ የሙቀት የመለኪያ አሃድ ይሆናል ማለት ነው። ዲግሪ ሰልሺየስ ወይም ዲግሪ ፋራንሃይት ስንል። በሌላ መልኩም እንግዲህ ዲግሪ ስንል የነገሮችን ግለት ግለቱ በምን ያክል እንደ ግለቱ ምን ያህል እንደሆነ ለመግለጽ ማለት ነው። ከዜሮ ዲግሪ ማለት ዜሮ ማለት ሌብል የሆነ ማለት ነው። ምናልባት ከዚህ ሌብል ከመሆኑ ትንሽ ገለል ያለ ከሆነ ደግሞ ምንድን እንላለን ማለት ነው። እንደ አስፈላጊነቱ እንግዲህ ከዜሮ ይዞ እስከ ሶስት መቶ ሶስት መቶ ስልሳ ዜሮ ያ ሌብል የሆነ ማለት ነው። እስከ ሶስት መቶ ሃምሳ ዘጠኝ ድረስ እንግዲህ የመስመር ግለቱን በዚህ ልክ መግለጽ እንችላለን ማለት ነው። ስለዚህ ዲግሪው አርባ ዲግሪ አስር ዲግሪ ሃያ አምስት ዲግሪ ዘጠና ዲግሪ እያልን ምን ያክል እንግዲህ የመስመሩ ግለት ምን ያህል

እሺ አመሰግናለሁ እንግዲህ እንደተለመደው ከምንም በፊት ሰላመ እግዚአብሔር ትልቅ ዋጋ አለውና ሰላም እንዴት አላችሁ በማለት የተከበረ የሰላምታ ድምፄን እያሰማሁኝ ማለት ነው ቃለመጠይቁነ እንደሚከተለው አነብና ለቃለመጠይቁ የመልስ ማብራሪያ የምትሰጥ ይሆናል። እንግዲህ ቃለመጠየቃችን እሄዳለሁ ጫማ ይላል? ጫማ ማለት ምን ማለት ነው ጫማስ እንግዲህ ለሰው ልጅ ምን ምን አይነት አገልግሎት ይሰጣል? በሚሉና በሌሎችም ርዕሰ ጉዳዮች ላይ በይቺ በተሰጠችኝ ደቂቃ ውስጥ የራሴን ማብራሪያ የማቀርብ ይሆናል ማለት ነው። ወደ ማብራሪያው ሄዳለሁኝ። እንግዲህ ጫማ ማለት እግራችንን ከራስ ፀጉራችን እስከ እግር ጥፍራችን ያሉ የሰውነት ክፍሎቻችን የተለያየ ልብስ እንደሚያስፈልጋቸው ሁሉ እንግዲህ ለእግራችንም ራሱን የቻለ ልብስ ያስፈልገዋል ማለት ነው። እና ጫማ ማለት ለእግራችን ልብስ በመሆን ከሙቀትና ማነው ከቅዝቃዜና ከብርድ የሚከላከልልን አንዱ የልብስ አይነት ነው ማለት ነው። ስለዚህ ይሄ ጫማ ደግሞ እንግዲህ በስሪቱ እጅግ በጣም ጠንካራ መሆነ አለት ምክንያቱም በእግራችን እየቆምን ስለምንንቀሳቀስ። እንግዲህ እግራችን አንድም ስለት ነገር እንዳይቆርጠን እግራችንን ሁለቱም እንቅፋት እንዳይመታንና እግራችን በቀላሉ እንዳይጎዳ ማለት ነው። ጉዳት እንዳይደርስብን እግራችን ላይ እግራችንን ሸፍኖ በመያዝ የእግራችንን ጤንነትና ሰላም ወይም ደግሞ የእግራችንን ምቾት የሚያስጠብቅ የልብስ አይነት ነው ማለት ነው። ጫማ ስንል እና እንግዲህ በዚህ ልክ ለእግራችን ምቾት የሚሰጥ ከሆነ እንግዲህ ይሄ ጫማ ማለት ነው። እጅግ በጣም ሲበዛ ጠንካራ ከሆኑ ነገሮች መሰራት አለበት ምክንያቱም ደንጋዩንም ስለቱንም እየረገጥነው ስለምንሄድ በቀላሉ እንግዲህ እንዳይጎዳና በቶሎ እንዳይቀደድብን ጫማ ስሪቱ እጅግ በጣም ጠንካራ ከሆኑ ነገሮች መሆን አለበት። በተለይ ከእንስሳት ቆዳ የተዘጋጀ ሲሆን እጅግ በጣም የተሻለ ጥራትና የተሻለ ጥንካሬ ይኖረዋል። ስለዚህ ያህንን ታሳቢ በማድረግ እንግዲህ ጫማዎች በተለያየ ብራንድ ማለት ነው በተለያየ ፋሽን እየተዘጋጁ እንግዲህ የእግራችን ልብስ እየሆኑ ይመጣሉ ማለት ነው። በተለይ በአሁኑ ሰዓት ግን ወደ እነዚህ ጫማዎች ማለት ነው ከልብስነት አልፎ አልፎ ራሱ ማለት ነው ለፋሽን አገልግሎት እየሰጡ ነው ያሉት። ማለትም በቃ የተለያየ ፋሽን ያላቸው ልብሶች ብራንድ ያላቸውን ጫማዎች በመልበስ እንግዲህ ለእይታ ማለት ነው ብዙ ጊዜ ለእይታ እያልን የምንለብሳቸው አይነት ጫማዎችም እንዳሉ ያው በዚህ አጋጣሚ ግልጽ ማድረግ ስለፈለኩ ነው። እና ጫማ እንግዲህ እንደ ልዩ ልዩ የሰውነት ክፍሎቻችን አንዱ በመሆኑ ይሄ ደሞ የሰውነት ክፍላችን ማለት ነው። በስለታም ነገሮች እንዳይጎዳብን በእሾሃማ ስል በሆኑ ነገሮች እንዳይወጋን ወይም ደግሞ እንዳይቆርጠን እንደዚሁም ደግሞ እንቅፋት እንዳይመታን በቀላሉ እንግዲህ እግራችን ላይ ጉዳት እንዳይደርስ ማለት ነው። እግራችንን ሽፍን አድርገን የምናለብሰው በምንድነው ማለት ነው? ስሪቱ ጠንካራ በሆነ ጫማ ነው ማለት ነው ስለዚህ ጫማ የእግራችን ልብስ ነው ማለት ነው። ስለዚህ ለሰው ሁሉ ማለት ነው ራሱን የቻለ የጫማ ቁጥር ይኖረዋል። እኔ ለምሳሌ ለእግሬ ከእግሬ ጋር አብሮ በትክክል የሚገጥምልኝ አርባ ቁጥር የሆነ ጫማ ነው ብዙ ጊዜ ስለዚህ አርባ ቁጥር ጫማን እየገዛሁኝ ማለት ነው። ከእግሬ ጋር አብሮ በትክክል ግጥም የሚል ተስተካክሎ ግጥም የሚል አርባ ቁጥር ስለሆነ አርባ ቁጥር ጫማ እየገዛሁ እንግዲህ እለብሳለሁ ማለት ነው። ያም ማለት እግሬን እንቅፋት እንዳይመታኝ ስለት ነገር እንዳይቆርጠኝ እሾሃማ ሹል የሆነ ነገርም እንዳይወጋኝ። እንግዲህ እግሬን ከተለያየ አዳጋዎች ለመከላከል የግዴታ ይህንን የእግር ልብስ የሆነውን ጫማ በመልበስ እንግዲህ እግሬን ከአዳጋ እከላከላለሁ ማለት ነው። እንግዲህ ጫማ ሲባል ምናልባትም ለሰው ልጅ ብቻ ላይሆን ይችላል ምናልባትም እንግዲህ አንዳንዴ አስፈላጊ ከሆነ ለእንስሳትም ራሱ እያዘጋጁ ሲያለብሷቸው እኔ በተለያዩ የሶሻል ሚዲያ አይኔ ተመልክቷል። እኔ እንግዲህ ምን ለማለት እንደሆነ አላውቅም ዞሮ ዞሮ እንግዲህ ምንድነው ለእግሮቻችን ጥንቃቄ የሚሰጥ ክብካቤ የሚሰጥ የልብስ አይነት ነው። ዞሮ እንግዲህ እንስሳትም ያስፈልጋቸዋል ከተባለ የእንስሳትም ማዘጋጀት ይቻላል ማለት ነው። እንደነገሩ እና በዋናነት እንግዲህ ጫማዎቹ ምንድነው ሶላቸው በተለይ ሶሉ ማለት የምንረገጥበት የጫማው ክፍል ማለት ነው። እጅግ በጣም ሲበዛ ጠንካራና እንደዚሁም በቀላሉ ደግሞ የማያንሸራትት መሆን አለበት ጥርስ ጥርስ ያለው መሆን አለበትም። ምክንያቱም በጫማችን ላይ እየቆምን ስንሄድ ጫማው ተንሸራቶ እኛን እንግዲህ እንዳይጥለንና ጉዳት እንዳይደርስብን ለማድረግ። ሶሉ ጠንካራና እንደዚሁም ደግሞ ጭብጥ አድርጎ ንክስ አድርጎ መሬትን የሚይዝ መሆን አለበት ስሪቱ ማለት ነው። እና በዚህ ልክ እንግዲህ የተዘጋጁ ጫማዎችን እየለበስን ለእግራችን ደህንነት እንደዚሁም ለጫማችን ለእግራችን ደህንነት የተሟላ አገልግሎት እንዲኖር እናድርግ የሚል በዚህ አጋጣሚ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም እግዚአብሔር ለሁላችንም አስፈላጊ ነውና ሰላም እንዴት አላችሁ በማለት የተከበረ የሰላምታ ድምፄን በዚህ አሰምቼ ቃለ መጠይቁን በድምጽ አነብና ለቃለ መጠይቁ ማብራሪያ እሰጣለሁ ማለት ነው። ወደ ቃለ መጠይቃችን እድ አርብ ይላል እንግዲህ ከአርብ ማለት ከተለያዩ የሰባቱ እለታት ውስጥ አንዱ እለት ነው። እንግዲህ ምናልባትም ከዚህ ይሄ አርብ ስንል ብዙ ነገሮችን እንድናስታውስ ያግዘናል ወይም ይረዳናል። ለምሳሌ አርብ እንግዲህ መደበኛ የስራ ቀናት የሚባሉት ከሰኞ እስከ አርብ ያሉ ቀናት ናቸው እና ስለዚህ አርብ የመጨረሻ የስራ ቀን ይሆናል ማለት ነው። ከዚያ ደግሞ ቅዳሜና እሁድ ይመጣል መልሶ ሰኞ ይጀምራል ማለት ነው። እና ሰኞ የጀመረው አርብ የሚያልቅበት መደበኛ የስራ ቀን ይሆናል ማለት ነው። እንግዲህ በስነ ፍጥረት ደረጃ ስናይ ደግሞ ምናልባትም እንግዲህ እግዚአብሔር አምላካችን ፍጥረትን መፍጠር የጀመረው እሁድ ጀምሮ ነው ከእሁድ ጀምሮ እስከ አርብ ድረስ ማለት ነው። እንግዲህ ለሰው ልጅ የሚያስፈልጉትን ነገሮች ሁሉ ከእሁድ ጀምሮ እስከ ሀሙስ ድረስ ማለት ነው። እስከ አርብ ድረስ ሲሰራ ከፈጠረ በኋላ አርብ መጨረሻ ላይ የሰው ልጅን ፈጠረ ይላል ይሄ ማለት ምን ማለት ነው? ምናልባትም እንግዲህ ሁሉን ነገር ከፈጠረ በኋላ ሰውን በመጨረሻ መፍጠሩ አንድም የዚህ ሁሉ እስካሁን ስሰራለህ የፈጠርኩልህ ለፈጠርኩልህ ነገር ሁሉ ገዢያቸው አንተ ነህ ብሎ የነዚያ ሁሉ የበላይ ለማድረግ ሰውን መጨረሻ ላይ ፈጥሮታል። ሁለቱም ደግሞ እንግዲህ አርብ ስንል ምንድነው? ጌታችን ኢየሱስ ክርስቶስ የተሰቀለበት እለት እለተ አርብ ስለነበር እሱንም በልዩ ሁኔታ ለማስታወስ አርብ ሲባል ይህንን እናስታውሳለን ማለት ነው። በሌላ መልኩም እንግዲህ አርብ ደግሞ የመደበኛ የስራ ቀን መጨረሻ ቀን በመሆኗ በዚህ እናስታውሳለን። እንደዚሁም አርብ ሲባል ደግሞ የቅዳሜ ቀዳማይና የሀሙስ ተከታይ በሀሙስ ማለትም በሐሙስና በቅዳሜ መካከል የምትገኝ እንደ ሁሉም እለታት አንዱ የሆነው እለት አርብ ተብሎ ይጠራል ማለት ነው። እንግዲህ በኢትዮጵያ ቀን አቆጣጠር መሰረት ስለዚህ አርብ በዚህ ልክ እንግዲህ ልዩ ልዩ ጉዳዮች የሚከናወኑባት እለት በመሆኗ። ሁሌም ቢሆን አልብ ሲባል እነዚህን ነገሮች እንግዲህ በአእምሮአችን ውስጥ እንድናስብ ያው ግድ ይላል ማለት ነው። አርብን አርብ ሲባል ስለዚህ አርብ እንግዲህ ከሰባት እለታት እሁድ ብለን ጀምረናል ስድስተኛ እለት ሆና እናገኛታለን ማለት ነው። እሁድ ሰኞ ማክሰኞ ረቡ ሀሙስ ብለን ስድስተኛዋ አርብ ትሆናለች ማለት ነው። እና አርብ ምናልባት ከሃይማኖት በተለይ በኢትዮጵያ ኦርቶዶክስ ተዋህዶ እምነት አንፃር አርብን እንግዲህ ቅድም እንደገለፁት ይሄን ጌታችን ኢየሱስ ክርስቶስ የተሰቀለበት ነው። ጌታችን ኢየሱስ ክርስቶስ የሰውን ልጅ አዳምን የፈጠረበት እለት ነው። እንደዚሁም በፈጠረበት እለት ተሰቅሎ መልሶ አድኖታል የሚል አስተምሮ ስላለ በኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች ዘንድ ማለት ነው። በዚህ መልኩ እንግዲህ ለአርብ ልጁ ትኩረት በመስጠት እንግዲህ አርብን የሱባኤ ቀን በማድረግ ሁሉም ክርስቲያናዊ ማለት ነው። አርብ አርብ ኩሌን በየሳምንቱ ጾም በመጾም እለቱን የሚያሳልፍ ይሆናል ማለት ነው። ስለዚህ አርብ ለብዙዎቻችን ማለት ነው የጾም ቀን ይሆናል ማለት ነው። ያ ማለት ቢያንስ እንኳን ማንኛውም ሰባት አመት የሞለው ሰባት አመት የሞለው ህፃን ወይም ልጅ ማለት ነው። ቢያንስ ቢያንስ እስከ ስድስት ሰዓት ከምንም አይነት የምግብ ተዋጽኦ ሳይጠቀም መቆየት እንዳለበት ያው እንግዲህ ሃይማኖቱ ያዘዛል ማለት ነው። በዚህ መሰረትም ጾም በጾም በመጾም እንግዲህ አርብን የምናሳልፍ ይሆናል ማለት ነው። ሁላችንም ቢሆን ስለዚህ አርብ በተለያዩ ጉዳዮች እንግዲህ ሁሉም እለታት በተለያዩ ጉዳዮች ለየት ያለች እለት ናት። አንድም የሰው ልጅ አዳም የተፈጠረው እለተ አርብ ነው። ብለን ስላልነ ሁለቱም ደግሞ ጌታችን ኢየሱስ ክርስቶስ የተሰቀለው በእለተ አርብ ነው። ብለን ስለምናምን ሁለቱም ደግሞ የስራ መደበኛ የስራ ቀናት መጨረሻ ናት ብለን ስለምናምን ማለትም እለተ ሰንበት የሚገባበት እለት ነው ማለት ነው። የዋዜማው ነው ማለት ነው። ስለዚህ በእነዚህና በሌሎችም እኔ ባልጠቀስኳቸው ምክንያቶች አርብን ከሁሉም እለታት በተለየ መልኩ እንድናስታውስ ይኸው ይኸው ግድ ይለናል ማለት ነው። ስለዚህ አርብ በሚለው ቃል ላይ እንደ አጠቃላይ እያለኝ ማብራሪያ ይህንን ይመስላል። ከውጭ እንግዲህ የተለያዩ ድምጾች እየረበሹኝ ስለሆነ በዚሁ ሀሳቤን አጠቃልላለሁኝ። ሰላም ቸር ይግጠመን ዳግም በሌላ ርዕሰ ጉዳይ ተመልሼ እመጣለሁ። እስከዚሁ ግን ሰላም ሁሉንም በማለት በዚሁ እጨርሳለሁ ሀሳቤን ማለት ነው። አመሰግናለሁ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም እግዚአብሔር ለሁላችንም እንግዲህ ወሳኝ ነገር ነውና ሰላም እንዴት አዋላችሁ እንዴት ቆያችሁ በማለት የተከበረ የሰላምታ ድምፄን እንዲሁ። ለእናንተ በድምጽ በማሰማት እንዲሁ ቃለመጠየቁ እንዲሁም አነብና ለቃለመጠይቁ መልስ የምሰጥ ይሆናል ማለት ነው አሁን ወደ ቃለ መጠይቁ እንሄዳለን። ቃለ መጠይቁ ቅርብ ይላል እንግዲህ ቅርብ ማለት ምን ማለት ነው? የሚለውንና እንደዚሁም ቅርብ የሚለውን ቃል በተለያዩ አረፍተ ነገሮችን በመመስረት በእነዚህ አረፍተ ነገሮች ላይ የሚኖረውን ሚና እያብራራሁ ለዚች ለአጭር ለአምስት ደቂቃ ያክል የራሴን የመልስ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ማብራሪያው እንሄዳለን። ስለዚህ ቅርብ በመጀመሪያ ደረጃ ቅርብ ስንል አንድም ከቦታ አንፃር ቅርብ ማለት እንችላለን ሁለቱም ደግሞ ከጊዜ አንፃር ቅርብ የሚለውን ቃል ማለት ነው መጠቀም እንደምንችል በዚሁ ግልጽ ማድረግ እችላለሁኝ ማለት። ቅርብ ነው ስንል አንድ ነገር ቅርብ ነው ስንል አንድም ነገሮቹ የተፈጸሙበት ወይም ደግሞ የሚፈጸሙበት ገና ማለት ነው። የጊዜ እርዝማኔው አጭር መሆኑን የሚያጠይቅ ይሆናል ማለት ነው። በሌላ መልኩ ደግሞ እንዲሁ ቅርብ ነው ቅርብ ስንል ምንድን ማለታችን ነው ማለት ነው? ከቦታ አንፃር ማለት ነው በእኛ ዙሪያ ማለት ቅርብ ነው ስንል አጭር ርቀቱ በመካከላችን ያለው ርቀት ቅርብ መሆኑን ነው አጭር በሆኑን ነው ርቀቱ ማለት እንግዲህ በሜትር በኪሎ ሜትር ሊሆን ይችላል። ዞሮ ዞሮ ግን አንጻራዊ ንግግር ስለሆነ በእኛ ማለትም እንግዲህ ቅርብ ስንል በጣም ያራቀ እንደዚሁ በቃ በአጠገብ በዚሁ ተያያዥ የሆነ ወይም በዙሪያችን ያለ ነገር መሆኑን በዚሁ እንግዲህ ማብራራት ይቻላል ማለት ነው። እና ምናልባትም እነዚህን ሀሳቦች ማለት ነው ብዙ ጊዜ ነገር በምሳሌ ጠጅ በብርሌ ሲሆን ደስ ይላል እንደሚባለው ሁሉ ይሄንን የተናገሩትን ሀሳብ ማለት ነው ምሳሌዎችን እየሰጠሁኝ በምሳሌዎቹ ላይ ተመርኩዤ ማብራሪያ ብሰጥ የተሻለ ይሆናልና አሁን ወደ ምሳሌዎቹ እሄዳለሁኝ ማለት ነው። ለምሳሌ እንግዲህ ቅርብ ስንል ከጊዜ አንፃር ምንድነው? አጭር ጊዜ ውስጥ ለማለት ስለሆነ ትርጉም አጭር ጊዜ ማለት እንግዲህ ድርጊቶቹ ወይም ደግሞ የተለያዩ ድርጊቶች የሚፈጸሙበት ወይም የተፈጸሙበት የጊዜ እርዝማኔው አሁን ካለንበት ጊዜ ተነስቶ ወደኋላ ወይም ወደፊት የሚሆንበት ጊዜ ማለት ነው። አጭር ለመሆኑ የተለያዩ ምሳሌዎችን እንግዲህ እንደሚከተለው በማንሳት በእነዚያ ምሳሌዎች ላይ ጥልቅ የሆነ ማብራሪያ ተጨማሪ ማብራሪያ መስጠት እችላለሁ ማለት ነው። እና ለምሳሌ ምንድነው? ለምሳሌ እኔ አሁን ዩኒቨርሲቲ ላይ ነው እየሰራሁ ያለ ይሄ ዩኒቨርሲቲ ተመሰረተ አሁን ቅርብ ጊዜ ነው ቅርብ ጊዜ ነው ስለዚህ ዩኒቨርሲቲያችን ደብረ ማርቆስ ዩኒቨርሲቲ ከተቆቋመ ቅርብ ጊዜው ነው ብዬ አረፍተ ነገር ብሰራ ማለት ነው። እንግዲህ ይሄ ማለት ምን ማለት ነው? ዩኒቨርሲቲው ተገንብቶ ህንፃዎቹ ተገንብተው ተማሪ መቀበል ከጀመረ ገና አጭር ጊዜ ነው ማለት ነው። ስለዚህ ምናልባትም የሁለት የሶስት አመት ጊዜ እርዝማኔ ብቻ ነው የሚኖረው ማለት ነው። ይሄ እንግዲህ አንጻራዊ ንግግር ነው ማለትም እንግዲህ በሀገራችን በኢትዮጵያ ዩኒቨርሲቲዎች የጀመሩት እንግዲህ ከዛሬ ሃያ ሰላሳ ወይም ደግሞ ከዛሬ ሃምሳ አመት በፊት ነው እንግዲህ ዩኒቨርሲቲዎች መቋቋም የጀመሩት። ነገር ግን ደብረማርቆስ ደግሞ ያሁን የቅርብ ጊዜ የተቋቋመ የዩኒቨርሲቲ የፌደራል ተቋም ደብረ ማርቆስ ዩኒቨርሲቲ አሁን በቅርብ ጊዜ የተቋቋመ መሆኑን በዚህ አረፍተ ነገር መግለጽ ይቻላል ማለት ነው። ሌላም እንዲሁ ደግሞ ለምሳሌ ምንድነው? ደብረ ማርቆስ ዩኒቨርሲቲ በቅርብ ጊዜ አሁን ቅርብ ጊዜ ደረጃ አንድ ካሉ ዩኒቨርሲቲዎች ውስጥ የሚመደብ መሆኑን በዚሁ መግለጽ እችላለሁ ማለት ነው። እና በዚህ አረፍተ ነገር ለምሳሌ። ደብረ ማርቆስ ዩኒቨርሲቲያችን በቅርብ ጊዜ ደረጃ አንድ ከሚባሉ ዩኒቨርሲቲዎች ውስጥ ሊመደብ ይችላል በሚለው አረፍተ ነገር ውስጥ አሁን ምናልባትም ከተወሰኑ አመታት ጊዜ በኋላ ማለት ነው በተለያዩ እንግዲህ የዩኒቨርሲቲ መመዘኛ ደረጃዎች ተመዝኖ ምናልባትም ደረጃ አንድ በሚባሉ የዩኒቨርሲቲ ደረጃ በተቀመጡ ደረጃ ውስጥ ሊገባና ሊካተት ይችላል ማለት ነው። እና ከዛሬ እንግዲህ ሁለት ሶስት አመት በኋላ ማለት ነው ደረጃው ከፍ ይልና ታላላቅ ዩኒቨርሲቲ ከሚባሉ ዩኒቨርሲቲዎች ተርታ ሊመደብ ይችላል ማለት ነው። በዚህ አረፍተ ነገር ስለዚህ የአንድ ድርጊት መፈጸሚያ ጊዜው ያለውን የሚወስደውን የጊዜ እርዝማኔ ወደፊትና ወደኋላ የሚወስደውን ጊዜ በዚህ ልክ እንግዲህ ያው ሀሳቤን መስጠት እችላለሁ ማለት ነው። ከዚህ በተጨማሪም እንግዲህ ቅርብ ነው ስንል ለምሳሌ እኔ የስራ ቦታዬና መኖሪያ ቦታዬ በጣም ቅርብ ነው ብዬ ብል እንግዲህ በመኗሪያ ቤቴና በስራ ቦታዬ መካከል ያለው ርቀት አጭር መሆኑን ይገልጻል ማለት ነው

እሺ አመሰግናለሁ እንግዲህ አሁንም እንደተለመደው ከምንም በፊት ሰላማችን እጅግ በጣም ወሳኝነት አለውና ሰላም እንዴት ዋላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እንዲሁ በማሰማት ማለት ነው ቃለ መጠይቁን በድምጽ አንብቤ ለቃለ መጠይቁ የመልስ ማብራሪያ የምሰጥ ይሆናል። አሁን ወደ ትንታ ወደ ቃለመጠይቁ እሄዳለሁኝ። ቃለመጠይቁ ውጣ ይላል እንግዲህ ውጣ ማለት ምን ማለት ነው? ውጣ የሚባልስ ምንድነው? እንደዚሁም ደግሞ ከዚህ ውጣ ከሚለው ቃል በተያያዙ ያሉትን ሀሳቤን በዚህ አጭር ደቂቃ ውስጥ መልስ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ማብራሪያው እንሄዳለን። እንግዲህ በመጀመሪያ ደረጃ ውጣ ስንል ምን ማለታችን ነው? አንድን ነገር ወይም ደግሞ ህይወት ያለው ነገር ነው መሆን ያለበት ስለዚህ ምንድነው? ከውስጥ ወደ ውጭ እንዲወጣ ትእዛዝ እየሰጠነው ነው ማለት ነው። እና ስለዚህ ውጣ የሚለው አንድም አረፍተ ነገር ነው አረፍተ ነገሩ ትእዛዛዊ የሆነ አረፍተ ነገር ነው። እንግዲህ ትእዛዛዊ ነው ያልንበት ዋናው ምክንያትም ውጣ ብለን በማዘዝ እንግዲህ እንስሳት ሊሆኑ ይችላል ወይም ሰው ሊሆን ይችላል ከውስጥ ወደ ውጭ እንዲወጣ እንግዲህ ትእዛዝ እያስተላለፍንበት ስለሆነ ነው ትእዛዛዊ አረፍተ ነገር ያልኩትኝ። ስለዚህ አረፍተ ነገር የሚያስብለው አንድም ማሰሪያ አንቀጽ ውጣ የሚል ማሰሪያ አንቀጹ ስላለ ነው። ከዚህ በተጨማሪ ደግሞ በውስጠ ጣዋቂ በውስጠ ጣዋቂ ማለት ነው ውጣ የሚለው ቃል በራሱ ባለቤቱ አንተ የሚል ይኸው በውስጥ ታዋቂ የአረፍተ ነገሩ ባለቤት ስላለ ማለት ነው። እና አንተ የሚለው ዝም ብሎ እንዲሁ ስለሚታወቅ አንተ የሚለውን ቃል መግለጽ አስፈላጊ ስላልሆነ በቀጥታ ምንድነው ውጣ ብለናል ትእዛዛዊ የሆነ አረፍተ ነገር መመስረት እንችላለን ማለት ነው። እና ወጣ ስንል ከውስጥ ወደ ውጭ እንዲወጣ ትእዛዝ እየሰጠነው ወይም ደግሞ እያዘዝነው ነው ማለት ነው። ስለዚህ ለምሳሌ አሁን እንግዲህ አሁን እኔ ቢሮ ቁጭ ብዬ ስራዎችን መደበኛ ስራዎችን እየሰራሁኝ ነው። ነገር ግን ስራዎችን እንዳልሰራ ምናልባት እንቅፋት የሆነ አካል ሊገባ ይችላል በማይመለከተው ጉዳይ እንግዲህ አንድም ስራዬን ለማደናቀፍ ሊሆን ይችላል እንግዲህ የተለየ ተልእኮ ይዞ የመጣ ሰው ሊኖር ይችላል ስለዚህ እንደመጣበት ችግሩ ችግሩን ይነግረኛል ለችግሩ እኔ የምለውን መልስ የራሴን መልስ እንግዲህ አስቀምጣለሁኝ። ከዚህ በኋላ ምናልባትም እንግዲህ እኔ በምሰጠው ውሳኔ ደስተኛ ካልሆነ እኔ ላይ እንግዲህ ሌላ የዛቻ ቃላት ሊናገር ይችላል በዚህን ሰዓት ምንድነው እኔ ለምሳሌ ይሄ ከእኔ ያመጣኸው ሀሳብ ከእኔ አቅም በላይ ስላልሆነ ብትችል ብትችል የሚመለከተው አካል ይሄ ይሄ አካል ስለሆነ እሱ ላይ ሄደህ ጉዳይህን ማቅረብ ትችላለህ። ነገር ግን ይሄ ጉዳይ በእኔ በኩል የሚፈጸምልህ ስላልሆነ እኔ ጋር ምንም አይነት መፍትሄ አይኖርም ብዬ በዚህ ልክ እንግዲህ ስለ ችግሩ ካስረዳሁት በኋላ ምናልባትም እንግዲህ ይሄንን ጉዳይ ከእኔ አቅም በላይ የሆነን ጉዳይ ማለት ነው። እኔ እንድፈጽምለት ወይም እኔ እንዳሳካለት በአንድም በሌላም እኔ ጋር ተጽዕኖ የሚያደርስ አይነት ሰው ከሆነ ማለት ነው። ምን ልለው እችላለሁኝ ከእኔ አቅም በላይ ስለሆነ ከቢሮዬ ውጣ ላለው ማለት ነው። ስለዚህ ከቢሮ ውጣ ማለት ይሄ የኔ ሀላፊነት ስላልሆነ ሀላፊነት የሚመለከተውን አካል ሄደህ አናግር እንጂ እኔ መፍትሄ ስለማልሰጥህ። ስለዚህ ከቢሮ ውጣ ስራዬን መደበኛ ስራዬን ልስራበት እያልኩት ነው ስለዚህ ወጣ ወደ ውጭ ውጣ እያልኩት ነው ማለት ነው። ወይም ለምሳሌ አሁን እንግዲህ ቤታችን አሁን ለምሳሌ ከቤት እንስሳት ውስጥ አንዱ ውሻ የሚባል የቤት እንስሳ አለ። ስለዚህ ይሄ ውሻ ደግሞ ቤት ውስጥ እንግዲህ ገብቶ እንዲቀመጥ አይፈቀድም በተለይ በኢትዮጵያ በኢትዮጵያውያን ማህበረሰብ ዘንድ ውሻ ቤት ውስጥ እንዲገባ በምንም ታምር አይፈቀድም። ምናልባት በአውሮፓ በውጪው አለም ግን ውሻን ቤታቸው ውስጥ እንግዲህ እንደ ልጆቻቸው ተንከባክበው ሊይዙት ይችላሉ። እኛም ክብካቤውን እናደርግለታለን ነገር ግን ቤት ውስጥ አይቀመጥምም አይተኛምም ነውርም ስለሆነ ማለት ነው። ስለዚህ ምናልባት እንኳን በውሻው ተሰስቶ ወደ ቤት ውስጥ ቢገባ ውጣ እንላለን ማለት ነው ያ ማለት ቤት እንዳትገባ ወደ ውጭ ውጣ የራሴ የሆነ የምትተኛበት ምግብ የምትመገብበት ራሱን የቻለ ቤት ስላለ ከዚያ ሄደህ ተቀመጥ ለማለት ነው። ውጣ የምንለው ማለት ነው እና እንዳይገባ እየከለከልነው ነው ወደ ቤት እንዳይገባ እየከለከልነው ነው ማለት ነው። ስለዚህ ውጣ የሚለውን ቃል ልክ ወጣ ወጣ ውጣ ደግሞ ትእዛዛዊ የሆነ አረፍተ ነገር ነው ማለት ነው። እና ውጣ ስንል ብዙ ጊዜ እንግዲህ ቅድም የሰጠዋቸው ምሳሌዎችም አሉ አሁን የሰጠሁትን ምሳሌ አለ። ውጣ ስንል ግን ዝም ብሎ እንዲሁ በወረደ ቃል ሳይሆን። ብዙ ጊዜ ይሄ አላዝብ የሚባል ነገር አለ አላዝብ የተጠቅመን ይሄ የኔ ሀላፊነት ስላልሆነ። እኔ አሁን መደበኛ ስራዬን ልስራበት አሁን አንተ ውጣልኝ ነው የሚባለው በክብር ነው የሚጠየቀው እንጂ ዝምብሎ ውጣ አይባልም እንደ እንስሳ እንደ ውሻ። ማንም ማንም አይነት ሰው ይሁን ምንድነው የማይመለከተን ጉዳይ ከሆነ። ውጣልኝ የኔ ይሄ የኔ ሀላፊነት ስላልሆነ የቻልኩትን አግዤሃለሁ ከዚህ ውጪ ግን

እሺ አመሰግናለው እንግዲህ እንደተለመደው ከምንም በፊት ሰላመ እግዚአብሔር ለሁላችንም አስፈላጊ ነው እና ሰላም እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረ እና ጥልቅ የሆነ የሰላምታ ድምፄን በማሰማት ማለት ነው። ቃለ መጠይቁ እንደሚከተለው በድምጽ አሰምቼ በማንበብ። ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ወደ ቃለ መጠይቃችን። ቀሚስ ይላል እንግዲህ ቀሚስ ማለት ምን ማለት ነው? ቀሚስንስ ቀሚስስ ከምን ከምን ይሰራል? እንደዚሁም ቀሚስ ደግሞ በዋናነት መቼ መቼ ነው የሚለበሰው በሚሉ? እና ሌሎችም ተጨማሪ ጊዜ ምናልባት ተጨማሪ ደቂቃ ካለኝ ተጨማሪ ሀሳቦችን እያነሳሁኝ በእነዚያ ላይ ሀሳብ የምሰጥ ይሆናል ማለት ነው። አሁን ወደ ማብራሪያው እንሄዳለን። እንግዲህ ቀሚስ ማለት እንግዲህ የኛ የከራስ ፀጉራችን እስከ እግር ጥፍራችን ድረስ። ገላችን በተለያዩ የልብስ አይነቶች ይሸፈናል ያ ማለት ከብርድ ከዝናብ ከቁር ከሙቀት። እንደዚሁም ከተለያዩ ነገሮች እንግዲህ ሰውነታችንን ወይም ገላችንን ለመከላከል ማለት ነው። በልብስ ገላችንን እንሸፍናለን አንድም ገመናችንን ለመሸፈን ማለት ነው። ስለዚህ እነዚህ አይነት ልብሶች ሁሉ ከራስ ፀጉራችን እስከ እግር ጥፍራችን ድረስ የምንለብሳቸው የልብስ አይነቶች የራሱን የቻለ ስያሜ ስያሜ አላቸው። እንግዲህ ልብሶቹም አንድም በጾታ የሴት እና የወንድ ተብለው ይከፋፈላሉ። ስለዚህ ብዙ ጊዜ እንግዲህ ሴቶች ሴቶች የሚለብሱት ራሱን የቻለ ስያሜ አለው። ወንዶች የሚለብሱት ልብስም ከራስ ፀጉራቸው እስከ እግር ጥፍራቸው ድረስ የሚለብሱት የተለያዩ የአልባሳት አይነቶች ማለት ነው። ራሱን የቻለ ስያሜ እና ራሱን የቻለ አይነት አይነት አላቸው እና ከእነዚህ ውስጥ እንግዲህ ቀሚስ የሚለው በዋናነት የሴቶች ልብስ ነው ማለት ነው። ወንድ ለወንድ ልጅ ቀሚስ የሚባል የልብስ አይነት የለውም። ሴቶች የሚለብሱት የልብስ አይነት ነው። እና ብዙ ጊዜ እንግዲህ ቀሚስ ማለት ደግሞ በራሳቸው አጥልቀው ከትክሻቸው እስከ እግር ቁርጭምጭሚታቸው ድረስ የሚደርስ ሙሉ ልብስ ይሆናል ማለት ነው። ሌላውን ሌላውን የሰውነት ክፍላቸውን ምናልባት በተለያየ በተለያዩ የሌላ ልብስ ስያሜ ነው የሚሸፈነው። ነገር ግን ከትክሻቸው ከአንገታቸው ይዞ እስከ ቁርጭምጭሚታቸው ድረስ የሚደርሰው። ይህንን ገላቸውን የሚሸፍነው የልብስ አይነት ቀሚስ ይባላል ማለት ነው። እና እንግዲህ ቀሚስ ምናልባትም በስሪት ደረጃ ማለት ነው ብዙ ጊዜ ከጥጥ ከጥጥ የጥጥ ውጤት ነው ማለት ነው። ከጥጥ ጥጡ ተፈትሎ ከዚያ በባህላዊ መልኩ በተለይ እነዚህ የእደ ጥበብ ባለሙያ የሆኑት ሸማኔዎች ማለት ነው። እነሱ ናቸው እንግዲህ ይሄንን ባህላዊ ቀሚስ የሚባለውን ልብስ የሚያዘጋጁልን። ከዚያ በኋላ እንግዲህ ይሄንን ልብስ በመልበስ እንደ እንደየባህሉ እንደየአካባቢው ማለት ነው። ሴቶች ማለት ነው የራሳቸው የሆነ የስነ ውበት ማስከበሪያ ወይም ደግሞ የውበት ወይም ደግሞ ፋሽን ይሆናል ማለት ነው። ያ ማለት እንግዲህ ምናልባት ቀሚስ እንግዲህ ብዙ ጊዜ በተለይ ከአስራ ስድስት አመት እስከ መጨረሻው እድሜ ያሉት ሰዎች ነው የሚለብሱት ወደ ታች ያሉት ምናልባት ይሄ ፋሽን የሆኑ ልብሶችን ነው የሚገዙ። ነገር ግን ከአስር ከዚያ አመት በላይ ያሉት ግን ቀሚስ የሚባለውን ልብስ በብዙ ጊዜ ለብሰውት እናያቸዋለን። እና ቀሚስ እንግዲህ በተለያየ አይነት መልኩ እንግዲህ ዲዛይን አለው የተለያየ ዲዛይን አለው። ጥልፍ አለው እንደዚሁም ደግሞ የተለያዩ የልብሱ ጠርዝ መጨረሻ ጠርዝ ላይ ጃኖ የሚባል እንግዲህ እንትን አለበት የዲዛይን ወይም ጥልፍ ማለት ነው። ያ ጥልፍ እንግዲህ እጅ እጆች እጃቸው መጨረሻ ካናዳቸው ላይ እንደዚሁም አንገታቸው ላይ እና የአንገት የመጨረሻው ጫፍ ላይ እንደዚሁም ደግሞ ከታችም የመጨረሻው ጫፍ ጫፍ ላይ ማለት ነው። የቀሚሱ የመጨረሻ የመጨረሻ ጠርዙ ላይ ይሄ የተለያዩ ዲዛይን ወይም ደግሞ የተለያየ ፓተርን ያላቸው ጥልፎች ይጠለፉበታል ማለት ነው። እና እነዚህ ጥልፎች እንግዲህ በቃ ለቀሚሱ እጅግ በጣም የተለየ ውበት ይሰጡታል። እና ይሄንን እንግዲህ በተለያየ ዲዛይን የተጠለፈ ቀሚስ ማለት ነው በተለይ በዋናነት አመታዊ በዓላት ሲሆኑ። የዛን ጊዜ ብቻ በመልበስ ለበዓሉ ድምቀት እንደዚሁም ደግሞ እነሱም ደግሞ ደስ ብሏቸው በደስታ በሳቅ በጨዋታ በፈገግታ በዓሉን እንዲያሳልፉ። በቃ ልዩ የሆነ ውበት የሚሰጥ ስለሆነ የክት ልብስ ነው ይባላል ብዙ ጊዜ ቀሚስ የክት ልብስ ነው ይባላል ያ ማለት ምንድን ነው? የክጥ ልብስ ስንል ከአመት እንግዲህ አንድ ጊዜ ሁለት ጊዜ ወይም ደግሞ አመታዊ በዓላት ሲሆኑ ብቻ የሚለበስ ይሆናል ማለት ነው። ከዚያ ውጪ ግን የሚለብሱት ምናልባትም እንደዚህ ስታንዳርዱን የጠበቀ ሳይሆን ዝም ብሎ የትኛውንም አይነት የቀሚስ አይነቶችን ሊለብሱ ይችላሉ። ግን በዚህ በተለያዩ የጥልፍ ዲዛይኖች በጣም በሚያምር ውብ በሆነ መልክ የሚቀረጸውን ቀሚስ ግን ከአመት አንድ ግዜ ለበአል

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ከምንም በፊት ሰላመ እግዚአብሔር ለሁላችንም አስፈላጊ በመሆኑ። ሰላም እንዴት አላችሁ በማለት የሰላምታ ድምፄን እያሰማሁ ማለት ነው። ቃለ መጠይቁን እንደሚከተለው በማንበብ ለቃለ መጠይቁ የመልስ ማብራሪያ የምሰጥ ይሆናል። አሁን ወደ ቃለ መጠይቁ እንሄዳለን ስምህ ማነው? ይላል። እንግዲህ ስምህ ማነው ስንል ምን ማለታችን ነው። የአንድን ሰው መጠሪያ ስያሜውን ወይም ደግሞ ስሙ የስሙን ማንነት ለመጠየቅ የሚጠቅም መሰረታዊ ጥያቄ ነው ማለት ነው። ለምሳሌ እንግዲህ አንድን ሰው ሰላም ብለን የማናውቀውን ሰው ማለት ነው ሰላም እንዴት አደርክ ወይም እንዴት ዋልክ ወይም ደግሞ እንዴት አመሸህ። ብለን የሰላምታ ሰላምታ ከተቀያየርን በኋላ። እንግዲህ የማናውቀው ከሆነ ስሙን ማንነቱን የማናውቀው ሰው ከሆነ ወይም ደግሞ ፀጉረ ልውጥ ለሀገሩ ባእዳ ለሰው ለወንዙ እንግዳ የሆነ አይነት ሰው ከሆነ። ስምህ ማነው እንለዋለን ማለት ነው። ማለት ማን መጠሪያ ስሙ ማን እንደሆነ ማወቅ ስለምንፈልግ ማለት ነው። ስለዚህ የአንድን ሰው ማንነት ወይም መጠሪያ ስም ማወቅ ስንፈልግ መሰረታዊ የሆነ ጥያቄ። የአንድ ሰው ማንነት ለማወቅ መሰረታዊ ጥያቄ ይሆናል ማለት ነው። ስምህ ማነው ስንል። አሁን ለምሳሌ እኔ ስምህ ማነው ተብዬ ነው የተጠየቁኝ በዚህ በዚህ ቃለ መጠይቅ ማለት ነው። እንግዲህ የኔ ስያሜ ማለት ነው ሙሉሰው ምንውዬለት እባላለሁ እላለሁ ማለት ነው። ስለዚህ ሌላ ጥያቄዎች እንግዲህ በዚሁ ደግሞ ከየት መቼ ተወለድክ? የት አገር ነው የትውልድ ቦታህ እንደዚህ አይነት ሌላ ተጨማሪ ጥያቄዎች ሊነሱ ይችላሉ። ዙሮ ግን እንግዲህ በዚህ ጥያቄ እኔ ስለ ስምህ ማንነትህን ስለሆነ የተጠየቅኩትኝ። ስሜን ብቻ ተናግሬ ምናልባት አስፈላጊ ከሆነ ስሜ ሙሉሰው ምንዬለት ይባላል። የተወለድኩት በምስራቅ ጎጃም በአማራው ክልል ምስራቅ ጎጃም ደብረ ማርቆስ ከተማ ነው ማለት እችላለሁ ማለት ነው። እና እንግዲህ ይሄ ምን ማለት ምን ማለት ነው ስለ አንድ ሰው ማንነት የሚያጠይቅ መሰረታዊ ጥያቄ ይሆናል ማለት ነው። በዚህም ምክንያት እንግዲህ ይሄንን ስምህ ማነው ተብሎ የተጠየቀ ሰው። መጠሪያ ስሙን ወይም ደግሞ በአካባቢው የሚታወቅበትን ስያሜ ስያሜውን ይናገርና ከዚያ በኋላ አስፈላጊ ከሆነ እንግዲህ ሌሎቹን ወደ ሌሎች ጥያቄዎች የሚጠይቅ ይሆናል ማለት ነው። ስለዚህ ስምህ ማነው ስንል በዋናነት ወንድ ነው በጾታ ወንድ የሆነን ሰው ነው የምንጠይቀው ማለት ነው። እና እንደ አስፈላጊነቱ እንግዲህ በአካባቢው የሚታወቅበትን ስያሜ እስከ አባቱ ድረስ ሊናገር ይችላል ወይም ደግሞ የእሱን ስም ብቻ ሊናገር ይችላል። ዞሮ ዞሮ የእሱ መታወቂያ ወይም ደግሞ መለያ የሆነ መጠሪያ የሆነ ስሙን ከተናገረ በኋላ ይግባባሉ በዚያ ልክ ግልጽ ይሆናል ማለት ነው። ከዚያ እንደአስፈላጊነቱ ምናልባት እንግዲህ ይሄ እንደዚህ ለምን ተባልክ ለምሳሌ ዘገየ የሚባል ስሙ ዘገየ ነኝ። ማነው ስም ሲባል ዘገየ አለሙ ነው የሚባል ቢል። ለምሳሌ ለምንድነው ግን ዘገየ የተባልከው ተብሎ ጥያቄ ሊጠየቅ ይችላል። ወይም ደግሞ ተጨማሪ ጥያቄዎችን ሊጠየቅ ይችላል በዚህ ሰዓት ምንድነው? ሁላችንም ብንሆን ስማችን ማለት ነው እንግዲህ ከነባራዊ ሁኔታ ጋር አብሮ በተያያዘ ነው ስም የሚሰጡን በተለይ ቤተሰቦቻችን ማለት ነው። ከተደረገላቸው አድራጎት አንፃር ወይም ደግሞ ከደረሱበት ስኬት አንፃር ወይም ደግሞ ከገጠማቸው ችግር አንፃር። ስያሜያችንን የተወለድንበትን ጊዜ ለማስታወስ እንዲጠቅማቸው በማሰብ ስማችንን ከነበረው ነባራዊ ሁኔታ ጋር በማያያዝ ነው ብዙ ጊዜ ስም የሚሰጡን ማለት ነው። ለምሳሌ ቅድም በሰጠሁት ምሳሌ መሰረት ዘገየ ነው። የሚባል ሰው ቢኖር ማለት ያ ይሄ ሰው እንግዲህ ዘገየ ለምን እንደተባለ የራሱ የሆነ ትንታኔ ይኖረዋል ማለት ነው። ለምን ዘገየ እንደተባለ ቤተሰቦቹን ቢጠይቅ እንግዲህ ምክንያታዊ የሆነ ምክንያታዊ የሆነ ሀሳብ ያቀርቡለታል። ምናልባትም እንግዲህ ዘገየ የተባለበት አንድም እንግዲህ ምናልባት ባልና ሚስቶች የዚህ ልጅ ወላጆች ማለት ነው ልጅ መውለድ ፈልገው እንግዲህ ልጅ ደግሞ ቶሎ አልፀነስ ብሎ ብዙ በብዙ ችግር በስለት የተወለደ ሊሆን ይችላል። ለዚያ ምንድነው በብዙ ጣጣ ከብዙ ችግር በኋላ ነው እንግዲህ አንተ የተወለድክና ለዚያ ነው ዘገየ ያልንህ ብለው ሊሰጡት ይችላሉ። ወይም ደግሞ ምናልባት እንግዲህ በእሱ እድሜ የሚያስቡት አንድ አላማ ይኖራቸዋል ያ አላማ ደግሞ ያልተሳካላቸው ሊሆን ይችላል ነገር ግን አላማውን ገና ወደፊት ሊያሳኩት ይችላሉ በሂደት ላይ ከሆኑ። አላማቸውን ማሳካት ከሚገባቸው ጊዜ አልፎ ከሄደ ከዘገየባቸው ማለት ነው። ይህንን ልጅ እንግዲህ ያንን ለማስታወስ ሲሉ ዘገየ ሊሉት ይችላሉ ማለት ነው። ለምሳሌ አሁን እኔ ምንድነው ሙሉሰው ነው የምባል ስለዚህ ቤተሰቦቼ ለምን ሙሉሰው አሉህ ብባል። ምናልባትም እንግዲህ በዚያ እኔ በተወለድኩበት አካባቢ ሰዓት ላይ ማለት ነው። ቤተሰቦቼ በሁሉም ነገር የተሳቋ ወይ ስኬት

እሺ አመሰግናለሁ። እንግዲህ ከምንም በፊት ሰላመ እግዚአብሔር ለሁላችንም ትልቅ ዋጋ አለው። እና ሰላም እንዴት አደራችሁ? እንዴት አመሻችሁ? በማለት የተከበረ የሰላምታ ድምፄን እያሰመሁ ማለት ነው፤ የተጠየቅኩትን ጥያቄ በድምጽ አሰምቼ አነብና ለቃለ መጠየቁ መልስ የምሰጥ ይሆናል። ወደ ካለመጠየቃችን፥ ብድር ይላል። እንግዲህ ብድር ማለት ምን ማለት ነው? ብድርስ አንድ ሰው ብድር ለመግባት ለምን አስፈለገው? እንደዚሁም ደግሞ የብድርን ጠቀሜታና ጉዳቱን እንግዲህ በተሰጠችኝ ደቂቃ ውስጥ በቻልኩት መጠን ፈጠን ብዬ ማብራሪያ የምሰጥ ይሆናል። አሁን ወደ ማብራሪያው እንሄዳለን። እንግዲህ ብድር ስንል ምናልባት አበዳሪና ተበዳሪ ሁለት አካላት የግድ ይኖራሉ ማለት ነው። በዚህ መካከል ምንድነው በአበዳሪና በተበዳሪ መካከል ደግሞ የሚሰጥ ነገር አለ ማለት ነው። ወይም ደግሞ ያንን ነገር የሆነ ነገር ስንበደር ገንዘብ ሊሆን ይችላል ወይም ቁሳ አካል ሊሆን ይችላል ብቻ የሆነ ነገር እንግዲህ ከሰው ወይም ተመንግስት አካል ሊሆን ይችላል ብድር ስንገባ ያንን ብድር አንድም በነፃ ልንበደረው እንችላለን፤ ወይም ደግሞ በወለድም ልንበደረው እንችላለን። እና እንግዲህ ለመበደር ማለት ነው ቅድመ ሁኔታዎች አሉ። ያ ማለት ምንድነው? ያንን ብድር እኛ ተበድረን ስንወስድ ብድሩን መቼ እንደምንመልሰው ስንመልሰው ደግሞ በምን አይነት ሁኔታ እንደምንመልሰው ማለትም አይነቱን የተበደርነውን ብቻ ነው? ወይስ ደግሞ በወለድ ወለድ ራሱ አለበት? ወለድ ካለበት ምን ያህል ወለድ? በምን ያህል ጊዜ የሚከፈል? የሚል እንግዲህ ራሱን የቻለ ውል ይኖራል። በዚያ ውል መሰረት ማለት ነው ተመልላሽ ይደረጋል ማለት ነው። እና ብድር ብዙ ጊዜ ከሆነ ሰው የሆነን ነገር መበደር እና እንደገና ደግሞ እንደአስፈላጊነቱ ከተወሰነ ጊዜ አገልግሎት በኋላ መልሰን ለባለቤቱ ያንን የተበደርነውን ነገር መልሰን የምንሰጥበት ሁኔታ ነው ማለት ነው። እና እንግዲህ አንድም ተበድረን ስንወስድ የራሱን የቻለ ህግ አለ። የሚቀመጥ ህግ በዚህ ህግ መሰረት እንወስዳለን። ስንመልስም በተወዋልነው ወይም ደግሞ በውል በፈጸምነው ህግ መሰረት ማለት ነው ተመላሽ እናደርጋለን ማለት ነው። ብዙ ጊዜ እንደው እንግዲህ ብድር ሲባል በዋናነት እንግዲህ ምንድነው ገንዘብን ነው የምንበደር። ግን ገንዘብን ብቻ ሳይሆን ቁሳ አካላትን እንበደራለን። ለምሳሌ ቁሳ አካልን እንበደራለን ሲባል ቤት ውስጥ የምንገለገልባቸው የተለያዩ የቤት እቃዎች አሉና የተለያዩ ፕሮግራሞችን ሰፋ ያሉ ፕሮግራሞችን እንግዲህ ስናደርግ ማለት ነው ለዚያ ለፕሮግራሙ ማስኬጃ ተብሎ እንግዲህ የተለያዩ ቁሳቁሳትን እንግዲህ ተተለያዩ ተቋማት እንበደርና ፕሮግራማችንን የተሳካ ሆኖ እንዲያልፍ ፕሮግራማችን በቃ የተሳካ ስኬታማ ሆኖ እንዲያልፍልን ምንም ሳንቸጋገር የተለያዩ እቃዎችን ከተለያዩ አካላት ተበድረን እንግዲህ ስራዎችን በቀላሉ በማስኬድ ፕሮግራማችንን ልንከውን ወይም ልንፈጽም እንችላለን ማለት ነው። እና በዚህ አጋጣሚ እንግዲህ ብር ብቻ ሳይሆን እቃንም መበደር እንደሚቻል ያው አስረግጨ በዚህ ምሳሌዎች ያው ማብራሪያ አቅርቤያለሁ ማለት ነው። ለምሳሌ አሁን እንግዲህ እቃን ምን አድርገን እንበደራለን? ቢባል ለምሳሌ አሁን የውሃ ማጠራቀሚያ ሮቶ በብዛት ያስፈልገናል። ማለትም እቃውን የተለያዩ እቃዎችን ለማጠብ እንደዚሁም ደግሞ ሰዎች እንግዲህ ምናልባት እዚያ ላይ የውሃ ፍጆታችን ከፍተኛ ስለሚሆን ውሃ በብዛት እንግዲህ የዛን እለት ቧንቧይት ብትጠፋ ውሃ ቢኖርም እንኳን ውሃው ብቻውን አንዱ በቂ ስለማይሆን በተለያየ ቦታ ላይ የተለያየ የውሃ ማጠራቀሚያ ተከራይተን እንግዲህ ተበድረን ማለት ነው እቃ ተበድረን የውሃ ማጠራቀሚያ ጋን ወይም ደግሞ ጀሪካ ተበድረነ ምንድነው ውሃ በአግባቡ የሰው እዚያ ላይ እንግዲህ ውሃ እንደፈለገው እንዲጠቀም በዚህ ልክ ቃል ልንበደር እንችላለን። ግን በዋናነት ብድር ሲባል ገንዘብ ነው። ገንዘብን ደግሞ ስራን የተለያዩ ስራዎችን ለማስኬድ የግዴታ ያ ስራውን ለማስኬድ ብር በሚፈለገው መጠን በእጃችን ሊኖር ስለማይችል ከመንግስት ወይም ከግለሰብ ማለት ነው ብድር ከብር ከሚያበድሩ ተቋማት ውል እንይዝና በዚያ ውል መሰረት ብር ተበድረን ስራውን እናስኬድና ስራውን እንግዲህ እያስኬድን እያለንም ሊሆን ይችላል ወይም ደግሞ ስራውን አስኪደን ከጨረስን በኋላ ሊሆን ይችላል እንግዲህ ብር የምናገኝበት ሌላ አማራጮች ይኖራሉ፤ ከዚያ በኋላ ከተወሰነ ጊዜ በኋላ ያንን ብር አገልግሎት ላይ ካዋልን በኋላ ማለት ነው መልሶ ብሩን የሰራነው ስራ ደግሞ የብር ምንጭ የብር ማግኛ ምንጭ ስለሚሆንልን ከዚያ እንደገና ይህንን የተበደርነውን ብር መልሰን ለባለቤት ለመስጠት ውል እንዋዋላለን ማለት ነው። ስለዚህ በተዋዋል ነው ውል መሰረት ማለት ነው የተበደርነውን ብር አንድም በነፃ ያለ ወለድ ሊሆን ይችላል ወይም በወለድ ሊሆን ይችላል የተበደርነው ነገር ግን እንደአስፈላጊነቱ በተዋዋልነው ጊዜ መሰረት ማለት ነው ለአንድ አመት ሊሆን ይችላል ወይም ለሁለት አመት ሊሆን ይችላል ውላችን ጊዜው ሲደርስ ማለት ነው ይሄንን ብር ወስደን ለባለቤቱ እናስረክባለን ማለት ነው። ስለዚህ ብድር ሲባል አበዳሪና ተበዳሪ እንዲሁም

እሺ አመሰግናለሁ እንግዲህ እንደተለመደው ከምንም በፊት ሰላም ለሁላችንም ለሰው ልጅ ወሳኝ ነውና። ሰላም እንዴት አመሻችሁ እንዴት ዋላችሁ በማለት የተከበረ የሰላምታ ድምፄን እያሰመሁ ቃለመጠይቆን በድምጻት ሰምቻ አነብና ለቃለመጠይቁ ማብራሪያ የምትሰጥ ይሆናል ወደ ቃለመጠይቃችን እንሄዳለን። ግራጫ ይላል እንግዲህ ግራጫ ስንል ምን ማለታችን ነው የቀለም አይነት ነው። ግራጫ ማለት ምንድነው? ብንል የቀለም አይነት ነው ይሄ ግራጫ ደግሞ እንግዲህ በየትኛውም የቋንቋው መዋቅር ውስጥ ሊሰጠው ወይም ደግሞ ሊኖረው የሚችለው ሚና ወይም ማስተዋጽሁ ምንድነው? ገላጭ ነው የሚሆን ማለት ነው። ይሄ ደግሞ ማንን ነው በግልጽ ግልጽ አድርጎ የሚያሳይ ሲባል ደግሞ ስምን ስለዚህ የስም ገላጭ ነው የሚሆን ማለት ነው። ትርጉሙ ቀለም ሲሆን ይሄ ቀለም ደግሞ ምናልባትም እንግዲህ ሁለተኛ ደረጃ ቀለም ነው ያ ማለት ምን ማለት ነው? ጥቁርና ነጭ ቀለማት ተቀላቅለው የሚሰጠን ወይም ደግሞ የሚፈጥሩት ቀለም ሆኖ በተለይ እነዚህ ዳክዬ አይነት ወፎች ወይም ደግሞ እንደዚህ በቅሎ አህያ እንደነዚህ አይነት እንስሳት ምንድነው ብዙ ጊዜ ቀለማቸው ምንድነው? ግራጫ ቀለም ነው ያላቸው። ግራጫ የሆነ ቀለም አይነት ማለት ጥቁር ያልሆነ ነጭ ያልሆነ የሆነ ብቻ ግራጫማ አይነት ቀለም ነው ቀለም ነው ያላቸው እንደዚህ አሁን ገበሬ አስደንግጥ የምትባል ወፍ አለች። አሁን እሷ ወፍ በቀለሟ ወይም ደግሞ መልኳ የሚመስለው ግራጫ ቀለም ነው ያላትና ግራጫ ስንል። የስም ገላጭ ነው ለምሳሌ ግራጫ ግራጫ አህያ ታዬ ይባላል ይሄ ማለት ምንድነው? ግራጫ ምን አህያ ግራጫ አህያ በዚህ አለፈች ብዬ ብል አሁን። አህያዋ ምን እንድትመስል እንደምትችል በመልኳ ደረጃ ግላጫ የሚለው ቃል የሃየትን መልክ የሚገልጽ በመሆኑ የስም ገላጭ ይሆናል ማለት ነው። የስም ገላጭ የሆነ ጣልና እንደዚሁም የሚገልጸውም ደግሞ ቀለምን የዚያን የስሙን ቀለም በመግለጽ እንግዲህ የስም ገዳጭ ሆኖ ይመጣን ማለት ነው። በቋንቋው ሰዋሰዋዊ መዋቅር ላይ ማለት ነው። ስለዚህ ግራጫ ማለትም እንግዲህ ቅድም እንደገለጽኩትኝ የሁለት ቀለሞች የነጭና የጥቁር ቀለሞች ውህዴት ሆኖ የሚፈጥረው ሲሆን ይሄ ደግሞ በአረፍተ ነገር ውስጥ ሲገባ ስምን የአንድ የአንድን ነገር ስያሜ በቀለሙ ምን ሊመስል እንደሚችል የስም ገላጭ ሆኖ ነው የሚገባ ማለት ነው። ስለዚህ ግራጫ ከተለያዩ የቀለማት አይነቶች አንዱ እና በአረፍተ ነገር ውስጥም መዋቅሩ የስም ገላጭ ሆኖ በመግባት የቋንቋውን የሚያጎለብት ቃል ነው ማለት ነው። ስለዚህ ግራጫ ወፍ ግራጫ አህያ ግራጫ በቅሎ እያልን ነው እንግዲህ የተለያዩ ስሞችን እያስገባን ማለት ነው። የስም ገላጭ መሆኑን በዚህ ልክ ማብራራት እንችላለን ማለት ነው። እና ምናልባትም እንግዲህ ከሰው የሰዎችን ፀጉራቸው ራሱ የፀጉር ግላጫ ነው እንላለን ያ ማለት ጥቁር ነጭ የሁለቱንም ባህሪ ቀላቅሎ የያዘ ፀጉር ለማለት ነው ስለዚህ ግራጫ ነው። ማለት በቀለሙ በዚህ ልክ ቀለሙ ምን ሊመስል እንደሚችል በዚህ ልክ መረዳት መቻል አለብን። እና ሌሎቹንም አሁን ለምሳሌ አረፍተ ነገር እየሰራ የምናየው የአለሙ ፀጉር ግራጫማ ነው። ግራጫ ነው ብዬ ብል እንግዲህ ፀጉሩ ጥቁርም ያልሆነ ነጭም ያልሆነ የሆነ የተቀላቀለ አይነት ነገር ነው ማለት ነው። ፀጉሩ ይሄ ምናልባትም እንግዲህ ከእድሜ አንፃር ሊሆን ይችላል እንደዚያ ግራጫ እንዲሆን ያደረገው ወይም ደግሞ ጄኔቲካሊ ዝም ብሎ በዘር ሀረጉ ውስጥ። ፀጉራቸው የቤተሰቡ የእሱ የቤተሰብ የዘር ሀረጉ ግራጫማ ፀጉር ያላቸው ከሆነ። ምናልባትም በእድሜ ሳይሆን በተፈጥሮ ወይም ደግሞ ጀነቲካሊ ቤተሰቦቹ እንደዚህ ግራጫማ ፀጉር ስላላቸው ሊሆን ይችላል ማለት ነው። እና ግራጫ እንግዲህ በየትኛውም አረፍተ ነገር ውስጥ ሲገባ የሚኖረው አስተዋጽኦ በአረፍተ ነገሩ መዋቅር ውስጥ ማለት ነው የሚኖረው ሚና የስም ገላጭ እየሆነ ይመጣል ማለት ነው። ለምሳሌ ሉዊኖችም አሁን ለምሳሌ ይሄንን ይሄን ስያሜ ለእንስሳት እንደዚሁም ለቀለማት እንደዚያ ሰጠሁትኝ እንጂ ይሄንን ቀለንም አይነት ማለት ነው። ላህል አይነቶችም እንግዲህ መስጠት ይቻል ይሆናል አሁን የተለያዩ የቦልቄ አይነቶች አሉ። በተለይ አንድ የተወሰኑት ቦለቄ ዝጉርጉር አሉ ቀይ አሉ እንደዚሁም ደግሞ ነጭ ሁሉ አሉ እና ለምሳሌ ለየት ያለ አሁን እኛ ምንድነው የአባ ወሬኛ ሽውጭ ቦለቄ የምንለው አለ አሁን እሱ ምንድነው? በመልኩ ግራጫ ነው ስለዚህ ግራጫ ቦለቄ ብለናል እንግዲህ ቦለቄው ምን እንዲመስል እንደሚችል በመልኩ ግራጫ በማለት የዚህ ቦለቄ ባህሪውን ማለት የቀለም አይነቱን በዚህ ልክ ማብራራት ወይም መግለጽ እንችላለን ማለት ነው። እና ግራጫ ስንል በዚህ ልክ ሀሳቦችን እየተረዳን መልክን ወይም ደግሞ የአንድ ነገር ቀለሙ ምን ሊመስል እንደሚችል በአጭሩ ሊያስረዳን የሚችል ቃል ነው ማለት ነው። ግራጫ የሚለው ቃል

እሺ አመሰግናለሁ አሁንም ቢሆን ከምንም በላይ ሰላም ለሰው ልጅ ሁሉ ወሳኝ ነገር ነውና። ሰላማችሁ እንዴት ነው? ሰላም ይብዛላችሁ እኔ በጣም ደህና ነኝ በማለት የተከበረ የሰላምታ ድምፄን በዚህ ልክ ካሰማሁ በኋላ ማለት ነው። ቃለ መጠይቁን በድምጽ አሰምቼ በማንበብ ለቃለ መጠይቁ ማብራሪያ እሰጣለሁኝ። ወደ ቃለ መጠይቃችን ከሰአት ይላል። እንግዲህ ከሰአት ማለት ምን ማለት ነው? ስንል ከሰአት ማለት እንግዲህ እንደሚታወቀው አንድ ቀን ሙሉ ሃያ አራት ሰዓት አለው። ከዚህ ሃያ አራት ሰዓት ውስጥ አስራ ግማሹ ከፊሉ አስራ ሁለቱ ሰዓት ሌሊት ሲሆን ከፊሉ አስራ ሁለቱ ሰዓት ደግሞ የመጀመሪያው አስራ ሁለቱ ሰዓት ደግሞ ቀን ይሆናል ማለት ነው። ስለዚህ ቀን ወይም ማልት ይባላል። ስለዚህ ቀን ማለት ፀሀይ ከወጣችበት ጀምሮ ፀሀይ እስከምትጠልቅበት ድረስ ያለው የጊዜ ርዝማኔ እንግዲህ አንደ አስራ ሁለቱ ሰዓት ማለት ነው። ቀን ሲባል እንደዚሁም ከምሽቱ አስራ ሁለት ሰዓት ጀምሮ እስከ ሌሊቱ እስከሚነጋ እስከ አስራ ሁለት ድረስ እስከ አስራ ሁለት ሰዓት ድረስ ያልው ደግሞ ሌሊት ይባላል ማለት ነው። እና እንግዲህ ከሰአት ማለት ደግሞ ይሄ ከአንድ ቀን ግማሹ ቀኑ ማለት ነው። ቀኑ ሰዓት የመጀመሪያው ከጧት ይዞ እስከ አስራ ሁለት ሰዓት ያለው ጊዜ ርዝማኔ ስድስት ሰዓት ላይ ማለት ነው። እኩለ ቀኑ ቀትር ይባላል ማለት ነው። ስለዚህ ከቀትር በኋላ ያለው ሰዓት ደግሞ ከሰአት ይባላል ማለት ነው። ያ ማለት ምን ማለት ነው? ከስድስት ሰዓት ጀምሮ ወደ ላይ ወደ ምሽቱ ያለው ሰዓት ማለት ነው ከሰአት ይባላል ማለት ነው። እና ከሰአት ስንል እንግዲህ ከቀኑ ስድስት ሰዓት ይዞ እስከ ምሽቱ አስራ ሁለት ሰዓት ድረስ ወይም ደግሞ አስራ አንድ ሰዓት ድረስ ያለው ጊዜ ምን ይባላል ማለት ነው? ከሰአት ይባላል ማለት ነው። ለምሳሌ አሁን እኔ አሁን የሆነ ቦታ ላይ ወይም የሆነ የመንግስት ተቋም ላይ ሊሆን ይችላል ወይም የግለሰብ ተቋም ላይ ሊሆን ይችላል። እንግዲህ የተለያዩ አገልግሎቶችን ፈልጌ ልሄድ እችላለሁ። ሆስፒታልም ሊሆን ይችላል የግል ክሊኒክ ላይም ሊሆን ይችላል። የመንግስት ክሊኒክ ላይም ሊሆን ይችላል ወይም ደግሞ መዘጋጃ ቤት ሊሆን ይችላል ወይም ደግሞ ፍርድ ቤትም ሊሆን ይችላል። ብቻ የትኛውም ተቋም ላይ ሄጄ የሆነ የፈለኩት አገልግሎት አለ። ያንን አገልግሎት ለማግኘት። ጠዋት ሄድና ተሰልፌ እንግዲህ በሰዎቹ ምንድነው የዚያ ተቋም ላይ አገልግሎት የሚፈልጉ ሰዎች ምንድነው ራሳቸውን ተራ ይዘው ይጠብቃሉ ማለት ነው። ያ ተራ የሚይዙት ደግሞ እዚያ አገልግሎትን ለማግኘት እዚያ ለተቋሙ ቦታ በደረሱበት ሰዓት ቅደም ተከተል ነው እንግዲህ ተራ የሚይዙት። በደረሱበት የሰዓት ቅደም ተከተል ተራ ይይዛሉ። ከዚያ በኋላ እንግዲህ ውስጥ የሚመለከተው አካል ያንን ጉዳይ የሚያስተናግደው አካል ደግሞ ሰዎችን በአመጣጣቸው ቅደም ተከተል መሰረት ማለት ነው። ጉዳያቸውን እያየና እያጤነ። እንደዚሁም መፍትሄ እሱ መስጠት የሚችለው መፍትሄ። ችግሩን ከተረዳ በኋላ መፍትሄ እየሰጠ እንደየጉዳያቸው እንደየችግራቸው ታወያየ በኋላ እንግዲህ መፍትሄ እየሰጠ ይሸኛቸዋል ማለት ነው። ስለዚህ ይህንን ሲያደርግ ማለት ነው። ምናልባትም እንግዲህ የደንበኛ ብዛት ካለ። እንግዲህ ምሳ ሰዓት ስድስት ሰዓት ሲደርስ ማለት ነው። እስከ ስድስት ሰዓት ይህንን ስራውን ሲሰራ ይውልና ስድስት ሰዓት እንግዲህ ለምሳ ይወጣል ማለት ነው። ይሄ ባለሙያ ስለዚህ ለምሳሌ ሲወጣ ምንድነው? እዚህ ተሰልፈው ተራ ሲጠብቁ የነበሩ ሰዎችን ምን ይላቸዋል ማለት ነው? የእናንተን ጉዳይ የእናንተን ችግር የእናንተን እንግዲህ የመጣችሁበትን አላማ የማስተናግዳችሁ ወይም ደግሞ ጉዳያችሁን የማይላችሁ ከሰአት ይላቸዋል ማለት ነው። ያ ማለት ምን ማለት ነው? ምሳ በልቼ ከተመለስኩ በኋላ ቢሮ ስገባ ነው። እንግዲህ ጉዳያችሁን የምትነግሩኝ። እንግዲህ እንደአስፈላጊነቱም እኔ የምችለውን መፍትሄ ልሰጣችሁ የምችል ጉዳያችሁን ወይም የመጣችሁበትን አላማ የምትነግሩኝ ወይም እንግዲህ የምንነጋገረው። ከሰአት ነው ምሳ ከበላን በኋላ ነው። እና አሁን ወደ ቤታችሁ ተመለሱ ለማለት። ምንድነው? እንግዲህ እናንተና እኔ ከሰአት እንገናኝ ብሎ ቢሮ ቆልፎ ዘግቶ ይወጣል ማለት ነው። ስለዚህ በዚህ ሁኔታ ማለት ነው። ከሰአት የሚለው ከምሳ ሰዓት በኋላ ማለትም ስምንት ሰዓት ጀምሮ እንግዲህ እስከ አስራ አንድ ሰዓት ተኩል ድረስ ባለው የጊዜ እርዝማኔ ላይ። የነዚህን ሰዎች ጉዳይ እንግዲህ በማየት በመመርመር። ለ እንደየችግራቸው ማለት ነው። የራሱ የመፍትሄ ሀሳብ እያስቀመጠ ለችግሩ ለችግሮቻቸው መፍትሄ እያስቀመጠ ሰዎችን። በሰላም የሚሰናበቱበትን እና እንደዚሁም ለችግራቸው መፍትሄ እየሰጠ። ችግሮቻቸው የሚገላገሉበትን ወይም ደግሞ ለችግሮቻቸው መፍትሄ የሚያገኙበትን መንገድ በማመቻቸት። እንግዲህ ሰውየው የመጨረሻ የሚለውን ውሳኔ የሚወስን ይሆናል ማለት ነው። እና ከሰአት ሲባል ጉዳዮችን የሚታዩበት የጊዜ ርዝማኔ ከስምንት ሰዓት ይዞ እስከ አስራ አንድ ሰዓት ተኩል

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን ማለት ነው ሰላም እንዴት አላችሁ በማለት የተከበረ ሰላምታዬን እንግዲህ በድምፃት ሰምቼ የተናገርኩ ቃለመጠይቁን በድምጽ አነብና ለቃለመጠይቁ ማብራሪያ የምንሰጥ ይሆናል አሁን ወደ ቃለመጠይቃችን እንሄዳለን። እድለኛ ይላል በጣም ደስ ይላል እኔም እንግዲህ በዚህ አጋጣሚ እድለኛ የሆንኩበትን ነገሮች ሁሉ። በዚሁ አጋጣሚ ማብራራት እፈልጋለሁኝ ወደ መጨረሻው አካባቢ ምናልባት ሰዓት ካለኝ ማለት ነው። በዚያ ላይ እኔ እድለኛ የሆንኩባቸውን አጋጣሚዎች መናገር እፈልጋለሁኝ። ስለዚህ እድለኛ ማለት ምን ማለት ነው? እድለኛ የሚባል ሰውስ ምን አይነት ሰው ነው የሚሉትን እና ሌሎቹንም ጥያቄዎች እያነሳሁኝ በእነሱ ላይ። ማብራሪያ የምሰጥ ይሆናል። ወደ ማብራሪያችን እንግዲህ እድለኛ አንድ ሰው እድለኛ ነው የሚባልበት ራሱን የቻለ እንግዲህ ሁኔታ አለ ማለት ነው። ያም ሁኔታ ምንድነው? ምናልባትም ይሄ ሰውዬ እንግዲህ ማለት ነው በጣም ያልተጠበቀ። ባልተጠበቀ ሁኔታና። ባልተጠበቀ ጊዜ መልካም የሆኑ ገጠመኞች ሲደ ሲሆኑለት ሲፈጸሙለት ወይም ሲደረጉለት ይሆናል ማለት ነው። ወይም ደግሞ በሌላ አገላለጽም ምናልባት እንግዲህ አስቸጋሪ ሁኔታ ውስጥ ገውቶ በተለየ ሁኔታና በተለየ አጋጣሚ ማለት ነው። ከዚያ ችግር ውስጥ እንግዲህ ሰውየው ማምለጥ ከቻለ ምንም አይነት አደጋ። ወይም ደግሞ ምንም አይነት እንግዲህ መጥፎ ክስተት። ሳይደርስበት ወይም ሳይፈጸምበት። በሚገርም እና በሚያስደንቅ ሁኔታ ማለት ነው። ሰውየው ከዚያ ችግር ውስጥ እንግዲህ አምልጦ ሲወጣ ማለት ነው። ይህንን ሰው ምን ይባላል ማለት ነው? እድለኛ ይባላል ማለት ነው። ለምሳሌ አሁን። መኪና ትራንስፖርት ላይ እየተጓዘ እያለ አንድ ሰው ምናልባት መኪናው እንግዲህ በሆነ ምክንያት ሊገለበጥ ይችላል። ስለዚህ ሲገለበጥ እንደው ብዙሃኑ ሰው ቁስለኛ ሊሆን ይችላል። እንግዲህ የህይወት የሞት አዳጋም ሊደርስ ይችላል ማለት ነው። ከዚያ ውስጥ ግን ምናልባትም አንድ ሰው ወይ ሁለት ሰው ምንም አይነት ችግር ሳይደርስባቸው እንደው ምንም ችግር ሳይደርስባቸው ሊያመልጡ ወይም ሊተርፉ ይችላሉ ማለት ነው። እና እነዚህ ሰዎች እንግዲህ ምንድን ናቸው? ማለት ነው በጣም እድለኛ ናቸው ማለት ነው። ይሄ ማለት ምን ማለት ነው? ከዚያ ከደረሰው ችግር አንፃር ማለት ነው። እንግዲህ እነዚህ ሰዎች ምንም ችግር ሳይደርስባቸው ነፃ መውጣት ማለት እጅግ በጣም የሚገርምና የሚያስደንቅ ስለሆነ ይሄንን ምን እንለዋለን ማለት ነው? እነዚህ ሰዎች በጣም እድለኛ ናቸው ተብሎ ይገለጻል ማለት ነው። ይሄ ማለት ምን ማለት ነው? በቃ የነበረው ሁኔታ እነሱ እንደሚጎዱ እንደሚሞቱ ወይም ደግሞ ችግር እንደሚደርስባቸው እንጂ በእንዲህ በተሟላ ጤንነት ምንም ችግር ሳይደርስባቸው ከዚያ ችግር ውስጥ የወጡበት ሁኔታ እጅግ በጣም አስገራሚና አስደናቂ በመሆኑ እድለኛ ናቸው። ተብሎ ለመግለጽ ይኸው በሚል ሀሳብ ለመግለጽ ለሚያስፈልግ ማለት ነው። እነዚህ ሰዎች እድለኛ ናቸው ማለት ነው። በሌላ መልኩም እንግዲህ እድለኛ የሚለውን ቃል እንዲሆን ስናየው ምን ማለት ነው? ነገሮቹ የሚሳኩላቸው የሚውሉበት የሚሰሩት የእለት ተእለት ተግባራቸው ማለት ነው። ያለምንም ችግር ሁሌም ቢሆን ስኬታማ እየሆኑ እንዳሰቡት እንዳቀዱት ስራዎቻቸው ሁሉ የሚፈጸምላቸው ያሰቡትን አላማ ሁሌም ቢሆን የሚያሳኩ ሰዎች እነዚህ ምን ይባላሉ ማለት ነው? እድለኛ ናቸው ማለት ነው። ያ ማለት ምንም አይነት በስራቸው ላይ እንቅፋት ሳይደርስባቸው ያሰቡትን አላማና ራዕይ የሚያስፈጽሙ ሰዎች ምንድን ናቸው ማለት ነው? በራሱ እነሱ ሰዎች እድለኛ ናቸው ማለት ነው። አሁን ለምሳሌ። ምን አይነት አሁን ለምሳሌ አንድ ሰው ከአንደኛ ክፍል ጀምሮ እስከ አስራ ሁለተኛ ክፍል ከዚያም ደግሞ ዩኒቨርሲቲ ገብቶ እንግዲህ እንደየ ትምህርት አይነቱ የአምስት አመት የትምህርት መርሃ ግብር ሊሆን ይችላል። ወይም የስድስት አመት የትምህርት መርሃ ግብር ሊሆን ይችላል። የዲግሪ ያንን ትምህርት እንግዲህ ሁሌም ቢሆን ስኬታማ በሆነ መልኩ ተጨረሰ በኋላ በኋላ ሲመረቅ። ምንድነው ማለት ነው? ይሄ ሰው እድለኛ ነው። ምክንያቱም አንድም አመት ሳይወድቅ ምንም አይነት የጤና ችግር ሳይደርስበት ምንም አይነት ተጽዕኖ ሳይደርስበት ትምህርቱን መጨረስ በመቻሉ ይሄ ሰው ምን ማለት ነው ማለት ነው እድለኛ ነው ማለት ነው። ምናልባትም እንግዲህ ያንን እንደተመረቀ እንግዲህ እንደሚታወቀው በተለይ በታዳጊ ሀገሮች ላይ የስራ የመንግስት የስራ እጥረት አለ። ቅጥር የቅጥር ችግር አለ። ስለዚህ ምናልባትም ይሄ ሰውዬ እንግዲህ እንደተመረቀ ወዲያውኑ ስራ የመንግስት ስራ ላይ ሊገባ ይችላል። ስለዚህ አሁንም የሄደው ምንድነው ማለት ነው? እድለኛ ነው እጅግ በጣም ሲበዛ እድለኛ ነው ማለት ነው። ምክንያቱም አልተንገላታም አልተሰቃየም ውጣ ውረድ አላየም። ብዙ ችግሮችን ሳያይ በቀላሉ ማለት ነው። በአጭር ጊዜ ውስጥ እንግዲህ በተማረው የትምህርት መስክ እንግዲህ በተለይ አጋጣሚ ማለት ነው። የመንግስት ቋሚ ሰራተኛ ሆኖ ተቀጥሮ የወር ደሞዝተኛ በመሆኑ እጅግ በጣም ሲበዛ እድለኛ ነው ማለት ነው። ስለዚህ እድለኛ ሰው

እሺ አመሰግናለሁ እንግዲህ ከምንም በላይ ለሁላችንም ቢሆን ማለት ነው ሰላም ትልቅ ዋጋ አለውና። ሰላም እንዴት አላችሁ እኔ እግዚአብሔር ይመስገን በጣም ደህና ነኝ በማለት የከበረ የሰላምታ ድምፄን እያሰማሁ ቃለመጠይቁ እንደሚከተለው አነብና። ለቃለመጠይቁ የመልስ ማብራሪያ የምሰጥ ይሆናል ወደ ትንታኔው ወደ ቃለ መጠይቁ እሄዳለሁኝ። ላይ ይላል እንግዲህ ላይ ማለት ምን ማለት ነው? ላይስ የሚለው ቃል ራሱ። በተለያዩ አረፍተ ነገሮች ሲገባ ምን ምን አይነት ትርጉም ሊሰጥ እንደሚችል እንግዲህ የተለያዩ ምሳሌዎችን እያነሳሁ በምሳሌዎች ላይ መሰረት ምሳሌዎችን መሰረት በማድረግ። ጥልቅ የሆነ ማብራሪያ የምሰጥ ይሆናል ማለት ነው ወደ ማብራሪያችን እንሄዳለን። እንግዲህ ላይ ስንል የአንድን ነገር መገኛውን ምን ቦታ ላይ እንደሆነ የምንገልጽበት ነው ማለት ነው። ለምሳሌ ወንበሩ ላይ ጠረጴዛው ላይ። ወይም ደግሞ ሳጥኑ ላይ ወይም ሳጥኑ ውስጥ ማለት እችላለሁኝ። ውስጥ እዚህ ላይ እንኳን ሳጥን ውስጥ ላይ ስለሆነ አብሮ አይሄድም። ዝሮ ዝሮ ምንድነው ጠረጴዛው ላይ ወንበሩ ላይ። ወይም ደግሞ አልጋው ላይ እያልን የሆነ የነገሮችን መገኛ የምንገልጽበት ይሆናል ማለት ነውና። ለምሳሌ ራሴ ላይ። እንደዚሁም ደግሞ ምንድነው? የሆነ ቦታ ላይ እያልኩኝ እንግዲህ ምንድነው? የሆነ አንድን ነገር የሚገኝበትን ቦታ ለመግለጽ የምንጠቀምበት ቃል ነው ማለት ነው። ለምሳሌ መጽሐፉ የት ነው ብዬ ብጠይቅ ጠረጴዛው ላይ አስቀምጠው ከሆነ። ከጠረጴዛው ላይ ትለኛለች ማለት ያ ማለት መጽሐፉ የተቀመጠው ወይም መጽሐፉ ያለው ጠረጴዛው ላይ ቁጭ ብሎ ነው ማለት ነው። ለምሳሌ ወይም ደግሞ ሌላ ምሳሌዎችን ባነሳ አሁን አየር ላይ እላለሁኝ ማለት ነው። አየር ላይ አሁን አየር ላይ ስል ምን ማለታችን ነው? ምንም መሬት ሳይነካ አየር ላይ ተንሳፎ በአየር ማለት በአየር ተንሳፎ ምንም አይነት እንግዲህ መሬት ላይ ሳይቀመጥ አየር ላይ ያለን ነገር ያመለክታል ማለት ነው። ምናልባትም እንግዲህ አየር ላይ የሚገኘው ነገር ወይ ፌስታል ነገር ይሆናል ንፋስ አንስቶት በንፋስ ሀይል አማካኝነት ወደ ላይ ወደ ሰማይ ተነስቶ። አየር ላይ መንቀሳቀስ መቻሉን ነው አንድ ነገር የሚያሳየን ማለት ነው። ለምሳሌ አውሮፕላን አውሮፕላን አንዱ የትራንስፖርት አገልግሎት የሚሰጥ እንግዲህ ማሽን ነው። ወይም ደግሞ የትራንስፖርት አገልግሎት የሚሰጥ ምንድነው ዘመናዊ መሳሪያ ነው ማለት ነው። ስለዚህ ይሄ አውሮፕላን ማለት ነው። የሚሽከረከርበት ሚዲያው ምንድነው የሚባለው አየር ነው። ስለዚህ አውሮፕላን በአየር ላይ መብረር ይችላል እንላለን ማለት ነው። እንግዲህ አውሮፕላን በአየር ላይ እየበረረ ሰውን እና ሌሎችም ውድ የሆኑ ማዕድናትን ከቦታ ቦታ የሚያንቀሳቅስ ወይም ደግሞ ከቦታ ቦታ የሚያንቀሳቅስ የትራንስፖርት አይነት ነው ማለት ነው። በአየር ላይ በአየር ላይ ተንሳፎ ማለት ነው እና የነገሮቹን በአየር ላይ የመንሳፈፍ መልስ የሚሰጥ ይሆናል ማለት ነው። አየር ላይ ስንል አሁን ነገሮቹ በአየር ላይ ተንሳፈው መንቀሳቀስ መቻላቸውን የሚያጠይቅ ይሆናል። በሌላ መልኩም ደግሞ እንግዲህ መሬት ላይ ልል እችላለሁኝ ለምሳሌ መሬት ላይ መሬት ላይ ያለውና አንተ የምትነግረኝና መሬት ላይ ያለሁ ሀቅ ፍጹም የተለያየ ነው። ልል እችላለሁኝ ማለት እንግዲህ ይሄ ምን ማለት ምን ማለት ነው? ሰውየው የሚነግረኝ በእውነተው አለም ላይ መሬት ላይ ያለው ካለው ነገር ፍጹም የተለየ ተቃራኒ ሀሳብ ነው ማለት ነው። አሁን ለምሳሌ ኢትዮጵያና አሜሪካ በኢኮኖሚ ደረጃ ተመጣጣኝ ናቸው ተብሎ ቢገለጽ። ይሄ በፍጹም ቅቡልነት የሌለው ሀሳብ ነው ያ ማለት ምን ማለት ነው? ሰውየው እንደዚህ ብሎ ይናገር እንጂ እውነተኛው ገሃዱ አለም ላይ ወይም ደግሞ በምድር ላይ ያለው ነገር ኢትዮጵያ ከአሜሪካ ጋር የምትነጻጸርበት አንድም አይነት እንግዲህ መንገድ የለም። በኢኮኖሚውም ይሁን በየትኛውም መልኩ ብናያት በህዝብ ስልጣኔ ይሁን በከተማ ልማት ይሁን ወይም ደግሞ በኤሌክትሪክ አቅርቦት ወይም በዘመናዊ የመሳሪያ ትጥቅ በየትኛውም ሳይንስ ብናያት ኢትዮጵያ ከአሜሪካ ጋር ልትነጻጸር የምትችልበት አንድም አይነት አመክንዮ የለምና። አንተ የምትነግረኝና መሬቱ መሬት ላይ ያለው ሀቅ ፍጹም የተለያየ ነው። ብዬ መሬት ላይ ስል አሁን እውነታው ነገር ለማለት ነው ማለት ነው። እና ላይ የሚለው የነገሮችን መገኛ ወይም ደግሞ እንግዲህ አየር ላይ ስንልም እንደዚሁ በአየር ላይ መንሳፈፍን ጠረጴዛ ላይ ስንል ደግሞ ነገሩ የሚገኘው ጠረጴዛ ላይ መሆኑን በሌላ መልኩም እንግዲህ እውነታው ገሃዱ አለም ላይ ስንል እንግዲህ የኛ እየኖርን ባለንበት አለም ላይ የሚፈጸሙ የሚከናወኑ የእያንዳንዱ ተግባራት እነሱን የሚያጠይቅ እውነታውን አለም የሚያጠይቅ ይሆናል ማለት ነው። እና ላይ የሚለው የነገሮችን መገኛ እንደ አጠቃላይ ያመላክታል

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላመ እግዚአብሔር ለሁላችንም በጣም አስፈላጊና ውድ ሀብታችን ስለሆነ። ሰላም እንዴት አላችሁ በማለት ይህንን አውዲዮ ለምትከታተሉ ሁሉ ሰላም መልካም ምኞቴን በዚህ ልክ በመግለጽ ማለት ነው። ካለመጠየቁ እንደሚከተለው አነብና ለቃለመጠየቁ መልስ የምሰጥ ይሆናል ወደ ቃለመጠይቃችን እንሂድ። መተኛት ይላል እንግዲህ መተኛት ማለት ምን ማለት ነው መተኛትስ ለአንድ ሰው መተኛት ለምን አስፈለገው? በሚሉና በሌሎችም እንግዲህ ቃለመጠይቆችን እያነሳሁ በእነዚያ ርዕሰ ጉዳዮች ላይ። ትንታኔ ወይም የመልስ ማብራሪያ የምንሰጥ ይሆናል ወደ ትንታኔው እንሄዳለን። እንግዲህ መተኛት ማለት ምን ማለት ነው? ስንል አንድ ሰው እንግዲህ ቀኑን ሙሉ ስራ ሲሰራ መዋል አለበት ስለዚህ ስራ ሲሰራ ስለዋለ ይደክመዋል። የተለያዩ የሰውነት ክፍሎቹ እንግዲህ ምንድነው? ድካም የድካም ስሜት ይሰማዋል ማለት ነው። ስለዚህ ይሄ ሰው ማለት ነው የዲካም ስሜቱን እንግዲህ በእረፍት በመውሰድ በመተኛት። እንግዲህ ምቹ በሆነ አልጋ ላይ። እረፍት በመውሰድ እነዚህ የተለያዩ የሰውነት ክፍሎቹ መልሰው እንደገና በጥንካሬ ወይም ደግሞ የጥንካሬ ስሜት እንዲሰማቸው እረፍት እንዲያገኙ ማለት ነው። ምን ያደርጋል ይሄ ሰው ማለት ነው ንጹህ ምኝታ። ክፍል በመግባት እንግዲህ እረፍት ይወስዳል ማለት ነው። እንግዲህ እንቅልፍ ወደ ምኝታ ክፍል ገብቶ አልጋው ላይ ጋደም በማለት እንቅልፍ ወስዶት እንቅልፍ እንዲወስደው ሆኖ መተኛት ወይም ማረፍ ምን ይባላል? መተኛት ይባላል ማለት ነው። ስለዚህ አንድ ሰው እንግዲህ መተኛት ለምን አስፈለገው ስንል። ምናልባትም ሙሉ ቀኑን ሙሉ ማለት ነው። ስራ የተለያዩ ስራዎችን ሲሰራ ስለሚውል። አእምሮውም እንደዚሁም ፊዚካል የሰውነት ክፍሎቹ ሁሉ እንግዲህ የጡንጫዎቹ መድከም መዛል ወይም ደግሞ ዝለት ይገጥማቸዋል። ስለዚህ ስራን መስራት አይችልም ሁሉ ጡንጫዎቹ ድክመት ይሰማቸዋል ማለት ነው። ስለዚህ ጡንጫዎቹ ሁሉ እንደገና ደግሞ አገግመው ማለት ነው በተለየ ጥንካሬ። ነገ የተሻለ ስራ ደግሞ እንዲሰራ ወይም ደግሞ ነገ ከዚህ ከድክመቱ አገግሞ ጠንካ በጥንካሬ ስራውን እንዲ ሲሰራ እንዲውል እንዲያግዘው። ምን ያደርጋል ማለት ነው። እረፍት ይወስዳል ማለት ነው። ስለዚህ ምኝታ ክፍል ላይ ሊሆን ይችላል ወይም የትም ቦታ ሊሆን ይችላል ብቻ ግን መተኛት ሲባል አረፍ ማለትን ነው። ወይም ደግሞ እንግዲህ ወደ በሚመለከተው የእረፍት እረፍታ ሊሰጠው በሚችል ቦታ ላይ ምኝታ ክላስም ሊሆን ይችላል። ወይም ደግሞ እንግዲህ አልጋ ቤትም ሊሆን ይችላል። ብቻ ምቾት በሚሰጥ ቦታ ላይ እንቅልፉን በመተኛት ወይም እንቅልፍ እንዲወስደው ሆኖ። ምቹ ቦታ ይዞ። በእንቅልፍ የተወሰነ ጊዜ ማሳለፍን ምን ይባላል ማለት ነው? መተኛት ይባላል ማለት ነው። ስለዚህ በቂ እንቅልፍ ለማግኘት እንግዲህ ምቹ የሆነ ምንም አይነት የውጭ የሚያረብሽ ድምጽ በሌለበት ላይ በሌለበት አካባቢ ማለት ነው። በቂ የሆነ እረፍት ማግኘት አለበት ማንም ሰው ቢሆን ማለት ነው። ስራውን በተቀላጠፈ ሁኔታ ነገ እንግዲህ አእምሮው ንቁ ሆኖ ጉልበቱም እንደዚሁ የጥንካሬ ስሜት ተሞልቶለት ጥልቃሬን አግኝቶ ስራውን በተቀላጠፈ ሁኔታ ለመስራት እንግዲህ ሙሉ ሃያ አራት ሰዓት የሰው ልጅ መስራት ስለማይችል ማለት ነው። አእምሮው ስለሚደክም ጡንቻዎቹ ስለሚደክሙ እንግዲህ አእምሮውን ለማሳረፍ እና እንደዚሁም ጡንጫዎቹን ለማሳረፍ እንደገና በአዲስ ወኔ በአዲስ ስሜት ነገውን ደግሞ የተሻለ ስራ ለመስራት። ይሄ ሰው ማለት ነው እረፍት ያስፈልገዋል ጥሩ የሆነ እንቅልፍ ያስፈልገዋል ማለት ነው። ስለዚህ ጥሩ የሆነ እንቅልፍ ለማግኘት የግዴታ ምቾት ያለበት አልጋ ላይ። ጋደም በማለት እረፍት የሚወሰድበት ሂደት ምን ይባላል? ማለት ነው መተኛት ይባላል ማለት ነው። ስለዚህ ምንም አይነት የውጭ የሚረብሽ ድምጽ እንዳይኖር ብዙ ጊዜ እንግዲህ የምንተኛው የት ነው? መቼ ነው? ማለት ነው ሌሊት ይሆናል ማለት ነው ስለዚህ ሁሉም ሰው ሌሊት ስለሚተኛ ማለት ነው። ምንም ከውጭ የሚረብሽ ድምጽ አይኖርም ከዚህ ሰላማዊ የሆነ ጥሩ የሆነ ጥሩ ምቾት የሚሰጥ እንቅልፍ። እንግዲህ እንወስዳለን ከዚያ በኋላ ደግሞ በነገው ደግሞ ፀሀይ ስትነጋልን ወይም ሌሊቱ ሲነጋ በቃ እንደ አዲስ ጠንካሮች ሆነን ማለት ነው። አዲስ እንግዲህ በአዲስ ጥንካሬ ስራ ለመስራት በቃ የተለየ ወኔና ጥንካሬ ተሰምቶን እንነሳለን ከዚያ በኋላ ስራችንን። እንደ አስፈላጊነቱ እንግዲህ ስንከውን እንውላለን ማለት ነው። እና እንግዲህ በዚህ ልክ ምቾት ያለው እንቅልፍ በመውሰድ በመተኛት ማለት ነው። እረፍት እንግዲህ አእምሮአችንም እንደዚሁም የፊዚካል ሰውነታችንም እረፍት ማግኘት እንዳለበት። በዚሁ እንግዲህ አስረግጬ መናገር እችላለሁ ማለት ነው። እና ሁላችንም ብንሆን ማለት ነው። የሰው ልጅ እስከሆንነ ድረስ ሙሉ ሃያ አራት ሰዓት መስራት ስለማንችል በስራ ሰዓት ስራ በእረፍት ሰዓት ደግሞ እረፍት በማድረግ። ስራችን የተቀላጠፈና